ያው ጢም ታቆያለህ ጢም የሚለው ጺም ሊሆን ይችላል ወይ ደግሞ ቄም ሊሆን ይችላል። በሁለቱም መብራርያ ልስጥ ያው ጢም ትክክለኛ ፍቺ የለውም። እና የመጀመሪያው ጼም ከሆነ ምናልባት ጼም ታበቅላ ታቆያለህ ከሆነ ይኸው ሴት ስለሆንኩኝ ይሄ ይሄን ነገር ለወንዶች ማብራሪያ ይስጡበት ጺም ስለሌለኝ ማለት ነው። ግን ያሰብኩት ሰማንያ ፐርሰንቱ ቂም ታቆያለህ እንደሚሆን ጥያቄው እርግጠኛ ነኝ። ቂም እንደ ሁኔታው ነው። ብዙ ጊዜ ቂም የማቆይበት ምክንያት የለም። ከሰዎች ጋር ስጣላ ላደርግ የምችለው በጣም ከባድ ከሆነ። ማለት ያ ባጠፉት ጥፋት እኔን የሚወዱበትን እኔ እኔን ምን ያክል ጠልተውኛል ወይም ምን ያክል ወዶውኛል የሚለው ላይ ነው ፎከስ የማደርገው። እና ማቄምበት ማለት ቂም እንኳን አልይዝም። ግን የምተዋቸው አለ ይቅር የምልበትም አለ። ተውኳቸው ማለት ቂም ያዝኩኝ ማለት አይደለም። እነዛ ሰዎች ለኛ ያላቸው አመለካከት ለኛ ያላቸው መውደድ አስተሳሰብ የወረደ ከሆነ በዛ ጥፋት ያው ቀጥ አድርጌ መያዝ ሳይሆን ቂም መያዝ ራስን ነው የሚጎዳው። ምንም የሚጠቅመው ነገር የለም። ግን በመያዝ እና በስነ ስርዓት ተነጋግሮ መቶ ፐርሰንት ከዛ ሰው መራቅ ነው ይኸው ለራሴ ጥቅም ለራሴ ጤና ማለት ነው። ለራሴም ደስታ ግዴታ መራቅ ነው። መራቅ ደግሞ ቂም መያዝ አይደለም። ራስን መውደድ ነው ራስን መውደድ ከሚወዱት ሰው ጋር ማሳለፍ መልካም ነው። ከሚጠሉን ሰዎች ጋር ግን ያው ራስን መጥላት ነው መጀመሪያ ሀላፊነቱ የራሴ ነው። ስለዚህ ቂም ሳይሆን የሚይዘው እንዳጠፉት ጥፋት ነው ያጠፉት ጥፋት ምን ያክል እንትን ይወዱኛል ወይስ አይወዱኝም ምን ያክል ጥላቻ አለባቸው። የሚለው ጥፋት ስለሆነ ቂም መያዝ ሳይሆን መራቅ ነው። እኔ እንትኔ እና ኖርማል እየወደዱኝ ይሄ ሳያስቡት ድንገት የተፈጠረ ነገር ከሆነ ቂም አልይዝም። በጭራሽ መነጋገርን የመሰለ ነገር የለም። እነጋገራለሁ እና አንድ ጊዜ ይቅርታ ከተባባልኩ ጭራሽ ስለዛ ቂም ምንም ትዝ የሚለኝ ነገር የለም። ማለት ያደረጉኝ ነገር አልረሳም የአእምሮ በሽተኛ እስካልሆነ እስካልሆንኩ ድረስ። በእነሱ ምክንያት ያጣሁት ወይ ደግሞ ሲያጠፉ የሆነ ነገር እኛ እንጎዳለን አይደል? እኛ እንትን ሲሉ የሆነ ነገር ብንጎዳም ያ ያጣነው ነገር ትዝ ሲለን ያደረጉት ነገር ትዝ ይለናል። ያ ማለት ቂም ያዝን ማለት አይደለም። ይኸው ማሰብ የሚችል ሰው ሁሉ ወደኋላ ካሰበ መጥፎም ጥሩም ነገር ያስታውሳል። እና ያ ያ ነገር ቂም መያዝ አይደለም። ያው ነገሮችን ማለት ይሄ የጥላቻ ስሜት አይኖረኝም ስለዛ ሰው ይቅር ብዬ ማለፍ እችላለሁ ቂም አልይዝባቸውም። ቂም መያዝ እራስን ነው የሚጎዳው በዋነኝነት ከዛ ውጭ ግን በእኛ ሃይማኖት ፈጽሞ የተከለከለ ነው። ይቅር መባባል እንጂ ቂም መያዝ በጣም ከባድ ከፈጣሪ ጋር የሚያጣላ ስለሆነ። ከአስተምህሮታችንም አንፃር ቂም በጭራሽ ማቆየት አልችልም። ግን ያደረጉትን ነገር መርሳት ግን አልችልም። ወይ ይቅር እላችኋለሁ ወይ ደግሞ ይቅር ብያቸውም አልረሳውም። እንደገና ደግሞ ሸሽቻቸውም አልረሳውም ማለት ነው። አልረሳውም ማለት የሆነ የሚያስታውስ ነገር ሲኖር አስታውሰዋለሁ እንጂ በየደቂቃው እነሱ ያደረጉኝን እያሰብኩ ቂም አላስብም ያ ነው ቂም የሚባለው በየደቂቃው በየጊዜው ማሰብ ያደረጉትን ማለት ነው። እና ቂም እኔ አላቆይም። ቂም አይኖረኝም። ውስጤ ወይ መሸሽ ነው ወይ ይቅር ማለት ነው። የምችለው

ቅሬታዎችን የማስተናግድበት መንገድ አለ። ብዙ ጊዜ ቅሬታዎች ሲነሱ ስራ ቦታም ሊሆን ይችላል ቤት ውስጥ መኖሪያ አካባቢ ማህበራዊ ኑሮን አካባቢ ብዙ አይነት ቅሬታ ይኖራል። በተለይ ደግሞ አለመገኘት ወይ ደግሞ ቶሎ ስራን አለመጨረስ። እነዚህ ያው ብዙ ጊዜ ቅሬታ ያስነሳሉና። ለምሳሌ ስራ ቦታ ብሎ ጊዜ ስራ ተሎ አያልቅምና በዛው ቅሬታ። ይገባል ብዙ ትእዛዝ ስላለ። አንዳንድ ጊዜ ደግሞ አንዳንድ ልጆቼ ስራ ትእዛዝ ተቀብለው የሚረሱትም አሉና በእነሱ ምክንያት ስራ ስለሚበዛቸው ስለሚበዛባቸው እንትን ይላሉ እና ቅሬታ ይገባል። በዛ እና እንዴት አስተናግዳለሁ? መጀመሪያ ካስተመርዬን ወይ ደግሞ ደንበኛዬን አገኘዋለሁ እና ለማግኘት ነው የምሞክረው። መጀመሪያ ያው ቅሬታ ሲፈጠር እና ስለሚናደዱ እነዛ ደንበኞች በዚህ ጊዜ። አይመጡም ወደ ቢሮና እኔ ነኝ ወደ ስራ ቦታቸው ወደ መኖሪያ ቦታቸው ምሳ ሰዓት ምን ብቻ በማንኛውም ሰዓት ልሄድ እችላለሁ። እና ከዛ እሄድና ነገሮችን ስራ ምን ያክል ከባድ ላስረዳቸው እሞክራለሁ። ማለት የኛ ስራም በቀን ምን ያክል ትእዛዝ እንደምናስተናግድ እና አንዳንድ ልጆቻችን ደግሞ ይኸው ከፋሚሊም ጉዳይ ሊሆን ይችላል። ከግል ህይወታቸው ጋር በተያያዘም በጣም ስለሚጨናነቁ የመርሳት እንትን ይኖራል። ስራ ስለሚበዛባቸው እና በሆነ በሆነ መንገድ ብቻ የኔ ለየት ያለች ማጂክ ማለት ነው። ቅሬት ሰዎችን ሳሳምናቸውና ያላቸውን ቅሬታ መጀመሪያ እጠይቃችኋለሁ። ከዛ እኔ ደግሞ በቀን ምን ያክል ስራ እንደምሰራ እና ምን ያክል ሰው እንደማስተናገድ እነግራችኋለሁ። እና ይረዱኛል አብዛኞቹ ይረዱኛል እንደውም በጣም ጎበዝ ነሽ ይሉኛል እንደኔ ተመሳሳይ ድርጅቶች አንድን ትእዛዝ ለመቀበል ምን ያክል ቀኖች ወራቶች እንደሚፈጅባቸው ሲያ ያው ለማሳወቅ እሞክራለሁ። ወይ ደግሞ ሄዳችሁ እዩት ለማለት እሞክራለሁ። እና ያ ቅሬታ እንደገባ ወዲያውኑ ቅሬታ አቅራቢዎቹ ነው ስራ የሚሰራላቸው ቶሎ ማለት ነው። ቅድሚያ ምክንያቱም ከሚታሰበው በላይ እንትን ብሎባቸዋል እና አንደኛ ቅድሚያ ስራ በ እንትን በማለት ነው የነሱን ስራ በመስራት ነው ማለት የሚፈልጉትን ነገር በማድረግ ያንን ቅሬታ ለመፍታት እሞክራለሁ። ሁለተኛ እንዲረዱኝ ነው የማደርገው። እና አብዛኞቹ ስፔሻሊ ሴት ከሆኑ ደግሞ በጣም ነው የሚረዱኝ። የልጅ የልጅ እናቶች ከሆኑ በጣም ነው የሚረዱኝ እና ኖርማል እንደሆነ ሁሉ አስረድቻቸው እመጣለሁ። እና ነገሮችን ለማስተካከል ነው የምሞክረው። ቅሬታ ላይ እና ቅሬታም በዚህ መንገድ ነው የማስተናግደው። ማህበራዊ ኑሮ ላይ ብዙ አይነት ቅሬታ ይኖራል። በተለይ እድር ላይ። አለመገኘት እቁብ ምንድነው? ማህበር አለመገኘት እነዚህ እነዚህ ላይ ቅሬታ ያስነሳሉና። በቻልኩት አቅም ቅሬታን ማስተናገድ ይቅርታ በመጠየቅ ነው አብዛኛውን ነገር ሁለተኛ ደግሞ ያለሁበትም ሁኔታ ማለት ግዴታ ስለሆነ ነው። ቅሬታ የሚያስነሳብኝ እና መቅረት ስላለብኝ ምናምን ከዛ ያለሁበትን ሁኔታ እኔ በመቅረቴ በጣም ብዙ ሰው ሊጎዳ ሊስተጓጎል እንደሚችል ከሚስተጓጎሉት መካከልም እነሱ ሊሆኑ እንደሚችሉ ሳስረዳቸው ያን ያንተ ቅሬታ ይፈቱልኛል። ጊዜም ሊሰጡኝ ይችላሉ። እና ቅሬታ እንትን ምለው በዚህ መንገድ ነው ብዙም ቅሬታ እንትን አይልብኝም እኔ ማለት በጣም አይገንብኝም። ሰዎች አይናደዱብኝም ግን በመነጋገር ነው የማስተናግደው። የምፈታው በመነጋገር እና ደግሞ በፍጥነት በመስራት ነው የሚፈልጉትን ነገር በፍጥነት በማድረግ ነው። ቅሬታን ማስተናገደው።

እሳት ማንደድ እችላለሁ። ምክንያቱም እኔ ከልጅነቴ ጀምሮ እሳት በማንደድ ያው ግዴታ ነው እኛ አካባቢ ማኑዋል ነው ሁሉ ነገሮች ማኑዋል ናቸው። ገጠራማ አካባቢዎች በተለይ ደጋ አካባቢዎች እሳት በጣም አስፈላጊ ነው። ምክንያቱም ኤሌክትሪካል ነገሮች ብዙ ጊዜ አይሞቁምና እሳት በማንደድ ነው። ወጥም ልንሰራ ምንችለው እንጀራ ልንጋግር ምንችለው እና ከሰል ያን ያክል አንጠቀምም እንደገና ይሄ ዘመናዊ የሆኑ ነገሮችን ብዙ አንጠቀምም። ያለንበት አካባቢ እንትን ነው። የባህር ዛፍ እንጨት ሚበዛበት ነው ሚነደድ ነገር ርካሽ የሆነበት አካባቢ ስለሆነ እሳት እናነዳለን ደን የበዛበት አካባቢ ነው። እንጨት ለቅመን ከልጆች እያለን ሰብስበን እናመጣ ነበር። እና እኔም ከሚሰበስቡት እንጨት ለቅሞ ከሚያመጡት እንደገና ደግሞ የ የእንትን የከብቶች ጽዳጅ እበት ይባላል እሱን በመሰብሰብ በማድረቅ በጣም ቆንጆ እሳት ነው ሚነደው። የማይጠፋ ቶሎ እና እሱን በማድረግ ሁለቱን የከብቶችም የእንስሳቶችን ጹዳጅ እና የቤት እንስሳቶችን ቤት ውስጥ በረት ውስጥ የሚያድሩ ማለት ነው። የእነሱን ጽዳጅ ከውሻ ከድመት ውጭ እነዚህ ሚበሉ ስጋቸው የሚበላው ማለት ነው። የነሱን ጽዳጅ እና እረ ለካ አህያ እና ፈረስ ስጋቸው አይበላም እንጂ ይነደዳል። ኦኬ የቤት ውስጥ ከውሻና ከበግ ከውሻና ከእንትን ውጭ ማለት ነው ከድመት ውጭ ያሉ እንስሳቶች የቤት ውስጥ እንስሳቶች። የፈረስ ያህያ የ እና ሌሎች ከብቶች የበጎችን እዛ ማለት ነው። ከዶሮዎችም ውጪ ማለት ነው እኔ ያሉት እንትን ይላሉ ጽዳታችን ጽዳጃቸው እንትን ይላል። ይህን አንድ ላይ ይሰበሰብ እና ሚክስ ሚክስ ተደርጎ እንትን ይላል። ይደርቃል እንዲደርቅ ይደረጋል። ማለት ቅርጽ ይይዝና ቅርጽ እናስይዘውና በፀሀይ መሬት ላይ እንጠፈጥፈዋለን ከዛ እሱ ቆንጆ እሳት ይነዳል። ሁለተኛ ደግሞ ጫካ እንሄዳለን ብዙ ደኖች አሉ እኛ አካባቢ ደጋማ አካባቢ ያው የታወቀ ነው። ጫካዎች ይበዛሉና ጫካዎች ጋ ምንድነው ደኖች ጋር? እንጨቶችን የደራረቁ እንጨቶችን እና ቅጠሎችን ምናምን ይዘን እንመጣለን በእሱ ደግሞ እሳት እናነዳለን። እና እሳት ይኸው ከልጅነትህ ጀምሮ ማንደድ የምችለው ነገር ነው። ያው በዘመናዊ መንገድ አይነደድም እኛ አካባቢ ማለት ዘመናዊው አሁን ቅርብ ጊዜ ነው የመጣ ምናልባት ክብሪት ሊኖር ይችላል። ከክብሪት በፊት ግን እኛ አካባቢ አሁን እረኛ ሆኜ አስታውሳለሁ። ውጭ ለመብላት ፈልጌ እዛው ድንች ስለሚበቅል ድንች ምናምን ማምረት ስለምናመርት እረኛ ሆኜ ዱር ዱር ይባላል እኛ ቤት አካባቢ ከቤት ብዙ ርቀት ያለው ማለት ነው። እዛ ሆኜ ምሳ ወደ ቤት ላለመምጣት እዛው ምንም ክብሪት ሳልይዝ ምናምን አነድ ነበር። እሳት እና ምንድን ነው ምናነደው? ይሄ እንጨትና እንጨትን በማፋተግ እሳትን እንፈጥር ነበረ። እንጨት በጣም የሚነዱ እንትን የሚሉ እንጨት ሳትሚፈጥሩ እንጨቶች አሉ። እና እነዛን በማፋተግ ረጅም ደቂቃ በማፋተግ ሰዓትም ሊሆን ይችላል። በማፋተግ ችስ እንትን እንፈጥራለን። ከዛ በቀላሉ በሚነድ ነገር ከአጠገቡ አርገን አየው እናያይዛለን ማለት ነው። እና እኔም አያይዛለሁ ማለት ነው። እዛው ቀኑን ሙሉ ስለምውል ምሳ ሰዓት ላይ በዛ መንገድ ድንች ሊሆን ይችላል ጠብሰን እዛው በአፈር ጠብሰን በአፈር ሚጠበስ ድንች በጣም ደስ ይላል። እና በአፈር እንጠብሳለን ከዛ ደግሞ አሁን ስንዴና ገብስ እዛውም እንጠብሳለን። እዛው ማለት እርጥቡ ከሆነ ይጠበሳል እና እዛው ምሳ በልተን ነው ምንውለው? የውሃ ብዙ ጊዜ አይጠማንም ቢጠማንም እዛው ወንዝ ምንጭ በየቦታው ስላለ እዛው እንጠጣለን ማለት ነው። እና በልጅነቴ እሳት ማንደድ የጀመርኩት ያለምንም ማቴሪያል በባህላዊ መንገድ ነው። እኔ መስራት ማንደድ የጀመርኩት ከዛ ቤት ውስጥም እንደዚሁ እንጀራ ምንጋግረው ወጥ ምንሰራው በዚህ መልኩ ነው። ስለዚህ ከልጅነት ጀምሮ ነው እሳት ማንደድ ምችለው አሁንም ድረስ እችላለሁ

ከአለቃዬ ጋር ግንኙነት ያው አለቃዬ አባቴ ነው። ምክንያቱም ያው የእሱ ድርጅት ስለሆነ አለቃዬ ሊሆን የሚችለው እሱ ነው እኔ የስራ እስኬያጅ ብሆንም። የድርጅቱ ባለቤት ዋናው መስራቹ እሱ ነውና። አለቃዬ እንግዲህ የአባትም የአለቃነትም ግንኙነት ነው ያለን። ያው አባቴ አባቴ ወይ ደግሞ አለቃዬ ብዬ ለያዘው በጣም ምርጥ ሰራተኛ ስለሆነ። እሱ ነው ከልጅነቴ ጀምሮ ያስተማረኝና አለቃነቱን አሁን ላይ አያሳየኝም ምክንያቱም እኔ በጣም ብቁ ሰራተኛ ስለሆንኩኝ። እኔ ማለት ሁሉን ነገር አሳይቶ ጨርሷልና እንደውም ከአባዬ ባልበልጥም ወይ ደግሞ ካለቃዬም ባልበልጥ ድርጅቱን አንድ እርምጃ ቀድሞ እንዲራመድ እያደረኩት ያለሁት እኔ ነኝ። ማለት ከብዙ ነገሮች አንፃርና ይኸው ሴት ብላተኛ ነች። ይኸው ከአባቴ የተሻለ ድርጅቱን እያንቀሳቀስኩት ያለሁት እኔ ስለሆንኩኝ ጥሩ ግንኙነት ነው ያለን በጣም ነው የሚንኮራብኝ። አንዳንድ ጊዜ እንደ አለቃ ይቆጣኛል። አንዳንድ ውሳኔዎች ላይ እና መጥቶ በርግጥ ያው ወጥቷል ማለት ከለኔ ሙሉውን መውጣት ሀላፊነቴን መውጣት እንደምችል ሲያይ። ወጥቷል ከስራው ግን ቢሆንም ከስንት ጊዜ አንድ ጊዜ እየመጣ የድሮ ደንበኞቹ ሲፈልጉት ምናምን ይመጣል። እና ጥሩ ነው ያለን ግንኙነት ከእኔ የተሻለች ናት እያለ ነው ራሱ እንትን የሚልልኝ እና በጣም ይተማመነብኛል። በጣም ማለት ነው። ስለሱ ቃል የለኝም። አንዳንድ ጊዜ እንደ አባት ይሆናል አንዳንድ ጊዜ እንደ አለቃ ይሆናል ግን ስራ ቦታ ላይ እንደ አለቃ ነው ብዙ ጊዜ የሚሆነው። እንትን ላይ ነው። ቤት ውስጥ ነው እንደ አባት የሚሆነው አባቴ እና ስራ ቦታ እንግዲህ እንደ አለቃነት ጥሩ ግንኙነት አለን። ያው የአባትና የልጅ እድሜ ላይ ሳይሆን የአለቃና የሰራተኛ ላይ ነው እንትናችን የሚሆነው እና እንደ ጓደኛሞች ነው የምንመካከረው። በጣም ነው የምንመካከረው ደስ ይለኛል እንደዛ ሲሆን ውስጤ ደስ ደስ እያለሁ ነው። እንትን የምለው እና አባቴ በቃ አንቺ እንዳልሽ ነው የሚለው ማለቴ አለቃዬ እና አንቺ እንዳልሽ አንቺ ነው የሚለው። ምክንያቱም እኔ ወስኜ ወይ ደግሞ እኔ እንትን ብዬ ምንም እንትን የተበላሸ ነገር የለም። እኔ የወሰንኩት ነገር እኔ ሰራሁት ስራና ሁሌም ውጤት እንዳመጣነው ሁሌም አንድ እርምጃ ወደፊት እንዳደረገን ነው። እና ስፔሻሊ እኔ ከመጣሁ በኋላ የድርጅቱ ስምና ዝና ከፍ ያለ ስለሆነ ደስ ደስ እያለው ነው። የሚለው በቃ አንዳንድ ጊዜ ወንድ መውለድ ምን ያደርጋል? ዋናው ደግሞ ማሳደግ ነው ይላልና ማለት ወንድም ወለድኩ ሴትም ወለድኩ ምርጥ ሰራተኛ ነው ያለኝ እኔንም የሚያስቀጥል ብሎ። እና ከአለቃዬ ጋር በጣም ጥሩ ግንኙነት ያለን በርግጥ ስገባ በመጀመሪያዎቹ ኮስተር ያለ አባት ነበረ ማለት። እንደ ተቀጣሪ ነበር የገባሁት እና ኮስተር ያለ አለቃ ነበረ ከዛ። ስራዬን በደንብ ሲያይ በራስ መተማመኔን ሲያይ የማመጣቸውን ውጤቶች ሲያይ በጣም ነው እየኮራብኝ የመጣውና። ጭራሽ ድርጅቱን ትቶ ስለማዋል ነው ሌላ ነገር ስለመጀመር ነው የሚያስበው። እና ምክንያቱም ሙሉ ለሙሉ ሀላፊነቱን ለኔ ሰጠኝ። ከእሱ እውነት ለመናገር ከእሱ ትንሽ ከፍ አድርጌ ነው የማወራው። እንትኑን የማለው እና በጣም ብዙ ከስተመሮች ከ እኔ ከገቡ በኋላ የያዝኳቸው በጣም ብዙ ከስተመሮች አሉ የመግባባች ችሎታየ ምርጥ ስለሆነ። ደንበኞች አሉና። በዚህ ፈጣም ነው የሚደነቀው አለቃዬ። በጣም በጣም ማለት ነው የሆነ ሰዓት አለቃዬ ቢሆንም አሁን የድርጅቱ ሀላፊ እኔ ብሆንም ማለት ነው እና በጣም ነው የሚወደኝ ነበረ። አሁንም ድረስ እንደሷ ሁኑ ነው የሚለው እንደሷ ጠንካራ ሰው ሁኑ እንደሷ ጠንካራ ሰራተኛ ሆኑ ነው። የሚለውና አለቃዬ ጋር በጣም ጥሩ ደስ የሚል ግንኙነት ነው ያለን መተሳሰብ ነው ያለው። እና በራስ መተማመንም አለኝ።

የጠዋት ወይም የማታ ሰው ያው አንተ ወስንልኝ ማለት ጠዋት ላይ ለየት ያልኩኝ እኔ ማታ ላይ ለየት ያለ ነው ለእኔ እና ብዙ ጊዜ ጠዋት ያው በጠዋት ነው የምነሳው። ስፖርት እሰራለሁ ብዙ ጊዜ ጠዋት የሚመቸኝ ይመስለኛል። ስፖርት እሰራለሁ በጠዋት ከዚያ ሻወር እወስዳለሁ ከዚያ ጸሎት አለ። ከዚያ ምግብ ወደ መስራት ነው የምሄደው። በዚህ መልኩ ጠዋትን አሳልፋለሁ ከዚያ ወደ ስራ ነው የምሄደው ለልጆቼ መግብ ይዤ ወደ ትምህርት ቤት አድርሼ ወደ ስራ የምሄደው። ማታ ደግሞ ኢንጆይ የማደርግበት ሰዓት ነው ጠዋት እንትን ሀላፊነቴን መወጣበት ሲሆን። ማታ ደግሞ እንጆይ የማደርግበት ሰዓት ነው ከልጆቼ ጋር መጫወት ሊሆን ይችላል እጫወታለሁ። ከባለቤቴ ጋርም እንደዛው ምጫወጥትበት ነው። እንደገና ደግሞ ቤት ብዙ ጊዜ ልጆቼ ከተኙ በኋላ አጽድቼ ማድረው ማታ ነው። እና ብዙ ጊዜ ማታ ደስ ይለኛል። ጠዋት በግድ ነው የምናሰው ከእንቅልፌ ግን ደግሞ ከተነሳው በኋላ በጣም ነው ደስ የሚለኝ ከተነሳው በኋላ። ለምሳሌ አሁን በ አርፍጄ የምነሳበት በእረፍት ጊዜ አርፍጄ ከተነሳው በቃ ደብሮኝ ነው የምውለውና በጠዋት ስነሳ አእምሮዬ ይነቃቃል። በጠዋት የምሰራቸው ስራዎች ደስ ይሉኛል ቶሎ የምጨራርሳቸው ስራዎች ማለት ነው። እና የጠዋት ሰው በእርግጥ ጠዋት መነሳት ምወድ አይነት ባልሆንም። ጠዋት ማታ ግን በጣም ነው የማመሸው። ብዙ ሰዓት ነው የማመሸው ልጆቼ ከተኙ በኋላ ብዙ ስራ ስሰራ። ምን ስል ነው ማማሻው ስፔሻሊ ጽዳት የቤት ጽዳት ማታ ነው ማጸዳው ልብስ መታጠብ ካለበት ላወንደር። በሱ ነው የሚታጠበውና ማታ ነው ማጥበው። ልብስና የቤት ጽዳት ምናምን ማታ አፅዳና። ጠዋት ደግሞ ወደ ኖርማል ነገሮች ነው የሚሄደው። እና ብዙ ጊዜ ያው ስራው የሚሻለው። የማታ ስራ ነው ምክንያቱም ስራርቼ ቀጥታ ወደ መተኛት ወደ እረፍት ነው የሚሄደው። እና የማታ ሰው ነኝ ብዬ ነው የማስበው ከጠዋት ሰው ጋር። ይልቅ ምክንያቱም የራሴ ማለት እንደፈለግሽ ብባል ኖሮ ማለት ልጆች ሀላፊነት ባይኖርብኝ የስራ ሀላፊነት ባይኖርብኝ ኖሮ። ጠዋት ላይ ከእንቅልፍ አልነሳም እርግጠኛ ነኝ ረጅም ሰዓት ማለት ነው። ያው ግዴታ ስላለብኝ እንጂ። ስለዚህ ማታ ደግሞ ፈልጌ ነው ማላመሸው እንጂ ልጆቼ በጊዜ ነው የሚተኙት። እንጫወታለን እራት እንበላለን ምናምን በጊዜ ይተኛሉ። እኔ ከዚያ በኋላ በፍላጎቴ ነው የማመሸው። ቤት ባጸዳም እንትን በልም ይሄ ቤት ባይጸዳም እኮ ችግር የለውም። ባለቤቴ ሊያጸዳ ይችላል ግን የኔ እንትን ፍላጎቴ ስለሆነ ነው ወይ ልብስ ማጠብ? ቀላል ነው እና በሳምንትም ማጠብ እችላለሁ። ግን ከዚያ ሳይ ደስ አይለኝም እና የማታ ሰው ሆኜ ሊሆን ይችላል እንደዚያ ማታ ላይ የማደርጋቸው ነገሮች ደስ የሚሉኝ። ብዙ ነገር ማድረግ ማታ ደስ ይለኛል ስራ መስራት። ጻጥ ባለ ሰዓት ብዙ ስራዎችን ጨርሰህ አድርጎ መገኘት ደስ ይለኛል። ብዙ ጊዜ ረጅም ሰዓት የሚፈጁ ምግቦችን ጠዋት ማታ ነው ስሰራ የማድረው ለምሳሌ ዶሮዎችን ዶሮ ሲሰራ አሁን እኛ ጋር። ማታ ነው ሲቁላላ ምን ሲል የሚያድርው ድሮ ወጥ ለመስራት እና ይሄ የማታ ሰው ሆኜ ነው ማታ። ኮምፎርት ይሰጠኛል። ምቾት ይሰጠኛል ጸጥ ማለቱ ጫጫታ አለመኖሩ። ዝም ያለ ነገር መሆኑ። ስራዬን ቶሎ ቶሎ እንድሰራ ያግዘኛል። ጠዋት ላይ ልጆቼ ተነሱ አትነሱ ከእነሱ ጋር ራሱ በጣም ጭቅጭቅ ስለሆነ። ያው ጠዋት ላይ በጣም መጣደፍ ስለሚበዛው። ጠዋትህ ብዙም የጠዋት ሰው አይደለሁም ጠዋቴን አልወደውም ማለቴ ነው። ብዙም ማለት መጥላት ሳይሆን ያን ያክል አልወደውም እንደማታው ማለት ነው። ማታ ግን ብዙ ደክሞኝ ምናምን ሄጄ በቃ እረፍ ቤት ትኝት የምልበት ሰዓት ነው። እና አእምሮዬ ሰላም የሚያገኝበት ሰዓት ስለሆነ እኔ ራሴን የማስበው የማታ ሰው ነኝ ብዬ ነው። አንተ ምን እንደምትል አላውቅም። እኔ ግን ራሴ የማስበው የማታ ሰው ነኝ። ማታ በጣም ይመቸኛል ሰላም የማገኝበት እረፍት የማገኝበት ከልጆቼ ጋር የምጫወትበት ደስ እያለ የምሰራበት

በእጅ የሚሰሩ ስራዎችን እሰራለሁ በደግነቱ እኛ በባህላችን ምንም ነገር የእጅ ስራዎች በጣም ይደነቃሉ። የእጅ ስራ የሚሰራ ሰው ባለሙያ ነው። ተብሎ ነው የሚታሰበው የእጅ። ሙያ ያለው ሰው የእጅ ስራ የሚሰራ ሰው ማንኛውም በቃ ጎበዝ ጀግና ጠንካራ ብቁ የሆነ ሰው ነው የሚባለው። በተለይ በተለይ ሴቶችን። ማንኛውንም የቤት የማን ነው የእጅ ስራዎች በጣም ነው የሚበረታቱት የሙያ መለኪያ የሴትነት መለኪያ። ተደርጎ ነው የሚታሰበው ከልጅነታችን ጀምሮና እናቶቻችን እኔንም እናት ጀምሮ ነፍሷን የማረው እንትን ነው። የምታደርገው ማለት ማንኛውንም የእጅ ስራዎችን እንድለምድ እንድሰራ ነው የምታደርገኝ እና። አብዛኞቹ የእጅ ስራዎች ብዙ ናቸው ብዙ አይነት የእጅ ስራ አለ ማለት እንደየሀገሩም እንደየባህሉም ብዙ አይነት ነው ያለው። እኛ አካባቢ የእጅ ስራ የመጀመሪያው ልጅ እያለን ጀምሮ እንድንለምድ የሚደረገው ምንድነው? ምንድነው ስፌት የእጅ ስፌት ማለት ነው። እሱ መውሰብ ሊሆን ይችላል። ትልቁ መውሰብ ትንሽ እንጀራ መያዣ መውሰብ እንደገና ደግሞ የዳቦ ማስቀመጫ መውሰብ ወይ ደግሞ እንደ ቁርጥ ማስቀመጃ። ሊሆን የሚችለው መውሰብ። እነሱን ሳይቀር ሌማት የሚባል ነገር አለ። እንደገና ደግሞ የቆሎ መባያዎችን። የቆሎ ማቅረቢያዎች አሉ። አብዛኛውን ይሄ እሳት ከማይነካቸው ውጭ አሉት የሚሰሩ ናቸው እሳት ከማይነካቸውና ውሃ መያዣ ከሆኑት ውጪ ማለት ነው። እሳት ያው ሸክላ ነው የምንገለገልበት። ሸክላ ምንድን እንደረጋለን ሸክላ ድስት ሸክላ የትኛውንም ነገር ሸክላ የሆኑ ነገሮች ከምጣድ ጀምሮ እንድንሰራ እንድንሰራ ይፈለጋል። ምክንያቱም። ምንም ነገር በቃ አውቀን ለምደን ነው ማደግ አለብን እና እኔም እሰራ ነበረ ሸክላ እሰራለሁ። ቤት ውስጥ እንደገና ደግሞ ማንኛውም አይነት ሸክላ ማለት ነው። ለምግብ ማብሰያ ሊሆን ይችላል ለውሃ ማጠራቀሚያ ሊሆን ይችላል ለምንም ነገር የሚሆኑ ሸክላዎችን። እሰራ ነበረ። እንደገና ደግሞ የእጅ ስራዎችን ዋናው እሱ ነው የእጅ እንትን ስፌቶችን። ምግብ መመገቢያም ሊሆን ይችላል ስፌት ችግር የለበትም። እና መታጠብ ስለሚችል ችግር የለውም። እና ሁሉንም አይነት ስፌት እስከ ዲዛይኑ ብዙ አይነት ዲዛይን አለ በጣም ብዙ አይነት ዲዛይን አንድ ብቻ አይደለም። ዲዛይን እንድንለምድ እንደረጋለን እና እኔም እንደዛ አደርጋለሁ በእጅ ስራ የሚሰሩ ስራዎችን። አንዱ ስፌት ነው ስፌት እችላለሁ አሁንማ አሁን አደክም ስጋ መውሰሙን ራሱ እየሰፋው ነበርና ያው ከልጅነቴ የመጣ እንትን ነውና። እና ሁለተኛ ደግሞ ቱርኮች ብዙ ጊዜ ይጠቀሙታል ዳንቴል ኪሮሽ። ነው የሚባለው እሱ እሱ ነኝ እኛ ጋር በደንብ መስራት ይጠበቅብናል። እሱ ደግሞ እንደ አልባሳት እንጠቀምበታለን ከሹራብ ጀምሮ። ማንኛውንም ነገር እንሰራለን ሹራብ ሊሆን ይችላል ጃኬት ሊሆን ይችላል። እንደገና ጫማም ሶሉን ብቻ እንትን ብለን ገዝተን ጫማም ልንሰራው እንችላለን። ያው ሱሪ ነው ሊሰራ ማይችለው ሱሪም በያው ቀለል ያለ ውስጥ ልብስ ያለው ሱሪ ልንሰራ እንችላለን እና። ማንኛውንም አልባሳት የእጅ በእጅ ስራ እንሰራለን። ሁለተኛ ደግሞ የአልጋ ልብሶችን ሊሆን ይችላል የሶፋ ልብሶችን ሊሆን ይችላል። እንደገና ራሱ መውሰብ የሚለብሱ ማለት ለማልበስ የምንጠቀምባቸውን ቴብል የምናለብስባቸውን በተለያየ የዲዛይን በኪሮሽ እንሰራለን። እና እሱም አንድ በአጃችን ች የምንሰራው ስራ ነው። ሌላ ደግሞ ለየት ታለ ጥልፍ አለ በርግጥ ወደ ሌላው አለም አይታወቅም እንጂ። የአንሶላ ላይ ሆኖ የምንፈልገውን አይነት የፍላወር ሊሆን ይችላል የማንኛውንም አይነት ስዕላ ስዕል። የምንሰራበት አለ አንሶላ ላይ የምንጠልፈው ጥልፍ ማለት ነው። የሆነ ስል ነገር ማለት ነው ብዙ ጊዜ እንትን ነው የአልጋ ልብስ ላይ ነው የምንጠልፈው። እና እንደዚህ አይነትም አለ ከኪሮሽ ውጪ። እና ብዙ አይነት የጄ ስራ እንሰራለን ማለት ነው። ማንሰራዊነት የለም እንደገና። እዚህ አካባቢ እንትን አለ ምንድነው? የሚባለው

ማታ ማታ? ምን አይነት በጣም ብዙ አይነት ድምጽ እሰማለሁ። ከትንሹ ጀምሮ እስከ ትልቁ ልዘርዝር። ከትንሹ እነዚህ ወፎች በጣም ሲንጫጩ ይሰማኛል በጣም ትንንሽ እጽዋቶች ከእንትን ከፍሮክ ከምንድነው እንቁራሪት ጀምሮ። ድምጽ ይሰማኛል ያው ውሃ ነገር ስላለ ማለት ነው። እንደገና ደግሞ ቢምቢም አለ የቢምቢ ድምጽ በጣም ነው የሚያደነቁረኝ። ቢምቢ አለ በእኛ አካባቢ እና። ቢንቢ ድምጽ ይሰማኛል። የእንስሳቶች ድምጽ ይሰሙኛል። ድመት ግቢያችን ብዙ ድመቶች አሉ የነሱም ግቢ ድምጽ ይሰማኛል። ከፍ እያለ ሲሄድ ደግሞ የሰው ኩርፊያ ይሰማኛል። ቤታችን ማለት አንዳንድ ክላስ ስለሆነች። ብዙ ክላስ አለና ብዙ ሰው ነው ሚኖረው። ያው እና ሚሰሙኝ ድምጾች አሉ ኩርፊያ ለምሳሌ ኩርፊያ ይሰማኛል ብዙ ጊዜ። ቤት ውስጥ ከዛ ውጪ ደግሞ ሚያመሽ ሰው አይጠፋም። እና ቲክቶክ ሲጠቀሙ ቪዲዮ ሲሰሙ ኳስ ሲያዩ ይሰማኛል። የኳስ ድምጽ ይሰማኛል ማለት ኳስ ጨዋታ ድምጽ ማለት ነው። ጨዋታ ካለ ብዙ ጊዜ ኳስ እንትን ሲያዩ ይሰማኛል። እንደገና ደግሞ ከፍ ሲል ደግሞ የቤተክርስቲያናችን ድምጽ ማህሌት ቅዳሴ ሲገቡ ቤተክርስቲያን ውስጥ ይሰማኛል። ማታ ማታ። እንደገና መስጊዶችም ስሙን አላውቀውም መስጊድ ምን እንደሆነ ኦርቶዶክስ ስለሆንኩኝ ብቻ አዛን ብዬ እንደዛን ነው መሰለኝ የሚባለው። የመስጊዶችም ድምጽ ይሰማል። ከዛ ውጪ ደግሞ የሆኑ ሚጮሁ አሉ ምን እንደሆነ አላቅም ሚጮሁ ስል። እንደ ትምህርት ቤት አይነት ነገር ማለት ነው ለሊት ላይ ሚጮህ ያለ የመስሪያ ቤቶች ይሁን የምን አላቅም። የትምህርት ቤት ውጡ ግቡ እንደሚባለው አይነት እንደዛ አይነት ጩኸት ይሰማል። ከዛ ውጪ ደግሞ ያለንበት አካባቢ ትንሽ ረብሻ ያለበት አካባቢ ነው። እና ብዙ ጊዜ ማታ ማታ እንትን ሰው ሲጮህ ይሰማናል። ሲዘረፍ ምናምን እና ይኸው ትንሽ ከበድ ያለ አካባቢ ጦርነት ያለበት አካባቢ ነው። ያለነው እና እንትን ይበዛል ጩኸት ይበዛል ሰው ሲዘረፍ በየቀኑ ሰው ይዘረፋል። በየቀኑ ሰው ይታገታልና። በዛውም ልክ በየቀኑ ሰው ይገደላል። ብዙ አይነት ነው ያለው በዛ ምክንያት ጩኸት እንሰማለን። ሰውም ሞተም። ታገተም በምንም ምክንያት ጩኸት እሰማለሁ ማታ ማታ ብዙ ጊዜ ማታ ማታ ነው የሚታገቱት። ሚገደሉት ሚሰረቁት ማታ ማታ ነው ቀን ላይ ሚሊተሪ ስለሚኖር ብዙም እንትን አይሉም አይደፍሩም። ከዛ ደግሞ ሁሌ የምንሰማውና ማያባራው ነገር ቢኖር የጥይት ድምጽ ነው የመሳሪያ ድምጽ። ያው ቀለል ያለው ከባድ አይደለም ከባድ መሳሪያ የሚባሉት አይነት ሳይሆኑ ቀለል የክላሾች ምናምን ድምጾች ይሰሙናል። ይሄ የተለመደ ላይፋችን ነው። ባለፉት ሶስት አመታት አራት አመታት የተለመደ ህይወታችን ሆኗል። ማታ ማታ የመሳሪያ ድምጽ መስማት የጥይት ድምጽ መስማት። ይሄ ላይፋችን ሆኗል አሁን ላይ ካልሰማን እንደውም የሆነ ነገር የተፈጠረ ሁሉ ነይመስለን ምክንያቱም ለምደናል። ማታ ማታ በከተማው ዳር ዳር አካባቢዎች ላይ የጥይት ድምጾች የተለመዱ ናቸው። እና እነሱ አሉ ማታ ማታ ምሰማቸው ድምጾች። ከእነዚህ መካከል ሁሉ በጣም ደስ እያለኝ ምሰማውም እንትን ምለውም የቤተክርስቲያን ድምጽ ነው በቃ ሰላም እየተሰማኝ። ምተኛውም ምሰማውም የቤተክርስቲያን ድምጽ በጣም ደስ ይለኛል። መሃሌት ሲቆሙ ኪዳን ሲገቡ ብዙ አይነት አለ በቤተክርስቲያን ውስጥ ሚባል እና ብቻ ቤተክርስቲያናትን ድምጽ እንደመስማት የሚያስደስተኝ የለም። ሰላም ነው ሚሰማኝ የቤተክርስቲያን ድምጽ ስትሰማ ምክንያቱም ብዙ ጊዜ የጥይት ድምጽ ስለሆነ ሚሰማኝ ያንን ነገር ከአእምሮዬ አውጥቼ የቤተክርስቲያን ድምጽ የቸርች ማይኮች ሲሰሙኝ ደስ ይለኛል በጣም ደስ ይለኛል። ከዛ ውጪ ቢምቢ በጣም ነው የሚረብሸኝ። ቢምቢ በጣም ትንሹ ድምጽ ቢምቢ ነው

ብዙ ጊዜ ያው ልጆቼ ስለሚይዙት ቶሎ ቶሎ የማለቅ እንትን አለው ልጆች ከያዙት እኔ በርግጥ ለልጅ አልሰጥም ሳላያቸው እየያዙት ነው እንጂ ስልኬን ለልጆች አልሰጥም ግን በያዙት ሰዓት በአንድ ቀን ነው የሚያልቀው ቪዲዮ ስለሚያዩበት፣ ጌም ስለሚጫወቱበት ቢያንስ አንድ ቀን ሙሉ ይቆያል እንትን ሲጠቀሙበት በጣም ማለት ነው። ከዛ ውጪ ግን እኔ ለስልክ ነው ብዙ ጊዜ የምጠቀምበት ስልክ ብቻ ለስልክ ጥሪ ብቻ ነው የምጠቀምበት ወይ ደግሞ ቴክስት ለማድረግ ብቻ ነው የምትጠቀምበት በዚህ ምክንያት ሁለት ቀንም ሶስት ቀንም ሊቆይ ይችላል። በተለይ መቶ ፐርሰንት አድርጎ ከሆነ በጣም ረጅም ጊዜ ነው የሚቆየው ሃምሳ እስኪደርስ ድረስ በጣም ነው የሚዘገየው የሚበለው ማለት ነው ቀስ እያለ ነው የሚወርደው ስለዚህ ሶስት ቀንም፣ አራት ቀንም አንዳንድ ጊዜ እንደውም ወደ ገጠራም አካባቢዎች ባትሪ ወደሌለባቸው አካባቢዎች ሲሄድ ሳምንት ሙሉ ይቆያል አንድ ሳምንት ሙሉ ምክንያቱም ከስልክ ጥሪ ውጪ ምንም የማደርገው ነገር የለም ወይ ስልክ ጥሪ ነው ወይ ደግሞ ላይት ነው የምትጠቀመበት ለላይት እና ለስልክ ጥሪ ከዛ ውጪ ለምንም ስለማልጠቀምበት አንድ ሳምንት ሙሉ የሚቆይበት አጋጣሚ አለ። ከዛ ውጪ ግን የኖርማል የየእለት እለት ተግባሬ ከሆነ አንድ ቀን። ሁለት ቀን ይቆያል ያው ሁለት ቀን የሚቆይበት ሰዓት አለ ቤት ውስጥ ሆኜ ምንም የማልጠቀመው ሰዓት ማለት ነው አንዳንድ ጊዜ ደግሞ ማህበራዊ ሚዲያ ስትጠቀም ማህበራዊ ሚድያ ማንኛዎቹም በስራ ምክንያት ሊሆን ይችላል ወይ ደግሞ ውጪ ያሉ ደንበኞችን ለማዉራት ዋትሳፕም ቪዲዮ ምናምን ስትጠቀም ያው አንድ ቀን ሙሉ የሚቆይበት አለ ከአንድ ቀን በሁለተኛ ቀኑ ቻርጅ ማድረግ አለብኝ ማለት ነው። ልጆቼ ወይ ባለቤቴ ይዞት ከኋላ ግን በቃ አለቀለት ስልኬ ስምንት ሰዓት ነው በቃ ከፍተኛው የሚቆየው ስምንት ሰዓት ነው ስምንት ሰዓት ነው ቀኑን ሙሉ ከጧት እስከ ማታ ቪዲዮ የሚያዩበት ከሆነ ጧት አስራ ሁለት ሰዓት ጀምሮ እስከ ማታ አስራ አንድ ሰዓት አካባቢ ምናምን ያቆዩታል ይቆያል እስከዛ ድረስ ይቆያል ብዙ ጊዜ እና በጣም ያለ እረፍት የሚሰራ ከሆነ ስልኬ ያለ እረፍት ቀኑን ሙሉ የሚሰራ ከሆነ በቃ አስር ሰዓት በትንሹ አስር ሰዓት ይቆያል፣ አስር ሰዓት ሙሉ ያለ እረፍት ቪዲዮ ከፍተኛ ባትሪ የሚበሉ ነገሮችን ቢጠቀሙ ብጠቀሙበት አስራ አስር ሰዓት እስከ አስራ ሁለት ሰዓት ባሉት ይቆያል። ከዛ ውጪ ግን ኖርማል ማህበራዊ ሚዲያ ለትንሽ ሰዓት ብቻ ተጠቅሜ ከዛ የምተው አይነት ከሆነ አንድ ሰዓት ለሁለት ሰዓት ብቻ ተጠቅሜ የምተው ከሆነ ሁለት ቀንም ሊቆይ ይችላል አሁን ይሄንን አሁን ዛሬ ይሄ ራሱ ሪከርዱ ብዙ ብር ማነው ብዙ ባትሪ ነው የሚጨርሰው ስልክ ያግላል፣ ስልኬ ሲግል ደግሞ ባትሪው ቶሎ ቶሎ ነው የሚያልቀው እና ለምሳሌ አሁን ትናንትናና ዛሬ ቻርጅ አድርጌ እየተጠቀምኩት ነው፣ ትላንት ሌሊት ላይ ነው ቻርጅ የተደረገው ስለዚህ ትላንት ውሏል አሁንም አለ አሁን ገና ስድሳ ስምንት ፐርሰንት ላይ ነው ያለው ስለዚህ ሁለት ቀን ይቆያል ማለት ነው። ከሁለት ቀን በላይ ሊቆይ ይችላል ግን በጣም ስልኬ የሚግም የሚግል ከሆነ፣ ቶሎ የሚሞቅ ከሆነ ስልኬ ግን ባትሪ ቶሎ ቶሎ ነው የሚያሳልቅብኝ። አንዳንድ አፕሊኬሽኖች አሉ ባትሪዬን ቶሎ የሚጨርሱት ከቪዲዮ ውጪ ቢሆኑ ከፍተኛ ፓወር የሚጠቀሙ አሉ ከፍተኛ ዳታ የሚጠቀሙ አፕሊኬሽኖች ባትሬን ቶሎ ነው የሚጨርሱት ከዛ ውጪ ግን ኖርማል ህይወቴ አሁን እኔ ኖርማል ህይወት ከሆነ ቢያንስ በሶስተኛ ቀን ቻርጅ ይደረጋል፣ በሶስተኛ ቀን ነው ቻርጅ የሚደረገው ሁለት ቀን እይዘዉና በሶስተኛው ቀን ቻርጅ ይደረጋል ማለት ነው፣ ይሄ የኖርማን እንትን የኖርማን የሆነ እንትኔ ነው እንቅስቃሴ ነው። የስልኬ ባትሪ ሶስት ቀን መቆየቱ ማለት ነው። ከዛ ውጪ ሁለት ቀን ብዙ ጊዜ ሁለት ቀን ነው የሚቀመጠው ያው ባለቤቴ ካልያዘው ከያዘው ግን በቃ አንድ ቀን ሙሉ ነው የሚጠቀምበት ብዙ አይነት ነው የስልክ እንትን ይኸው ቋሚ የለውም ግን ብዙ ጊዜ የሚሆነው ሁለት ሶስት ቀን ነው በሶስተኛው ቀን ቻርጅ ደረጋ እና ሶስት ቀን ነው ጠንካራ ባትሪ ነው።

ጭንቀት ሲሰማኝ ብዙ ጊዜ ያው እንትን ከልጅነቴ ጀምሬ የተለያየ ድርጊት ነው የማደርገው። ብዙ ጊዜ እኔ ከፋሚሊ ከእናትና አባቴ ጋር ያደኩበት ጊዜ ትንሽ ነው። እና ጭንቀት ሲሰማኝ በዛ ሰዓት ማልቀስ ነበረ ማለት ወጥቼ ከቤት ማልቀስ ነበረ። የኔ እንትን የነበረው ምንም አይነት ጭንቀት ይሁን። ምክንያታዊ ልሁንም አልሁንም በዛ ሰዓት ከማልቀስ የተለየ እንትን የለኝም እንትን የለኝም በቃ መፍትሄ የለኝም ነበረ። ከዛ ከፍ እያልኩ ስመጣ ጓደኞቼ ሲኖሩኝ። ጓደኞቼ ጋር ማለት ምንም አይነት ጭንቀት ሲኖርብኝ ይሄን ጓደኞቼን ማማከር። ነበረ በዛ ሰዓት ይሄ ትኔ ትኔጀር የሚባለው እድሜ ላይ በተለይ በዛ ሰዓት ጓደኞቼም ቀና ነበሩ። መጥፎ አመለካከት ያለው ሰው በዛ እድሜ ብዙም የሉም። እና ጓደኞቼ ጋር ነበር ጭንቀት ሲሰማኝ ጭንቀት የማካፍላቸው ለእነሱ ነበረ ጉዳዩን ሁሉ እንፈተው ነበር በዛ ሰዓት። በእኛ ቤት አድገናል ብዙ ነገሮችን ማድረግ እንችላለን ብለን የምናስብበት ሰዓት ስለሆነ። ጭንቀት ሰማን እንደዛ ነበረ ሲሰማኝ እንደዛ ነበረ ማለት ነው ለጓደኞቼ መናገር ነበረ። ከዛ ሃይስኩል ከደረስኩ በኋላ ከፍ እያልኩ ስመጣ ግን ጓደኛ ብዙም ጥቅም እንደሌለው መረዳት ጀመርኩኝ ማለት ጥቅም ስ እንደሌለው ግን። ሚስጥር ማካፈል ጥሩ አይደለም ጭንቀት ማካፈል ጥሩ አይደለም ደካማ ጎንን ማካፈል ጥሩ አይደለም አንዳንድ ጊዜ እኔ ለሰው መናገር አቆምኩኝ ማለት ነው። እና ወደ ቤተክርስቲያን ከዛ ከ ከዛ በኋላ ወደ ቤተክርስቲያን ይሄ ወጣትነት አሁንም ቢሆን ቤተክርስቲያን ላይ ሄጄ ዝም ብዬ ያን ሰዓት በተለይ ሃይስኩል አካባቢ ሳለሁ ቤተክርስቲያን ሄዶ ማልቀስ የመረጥኩ ማለት ነው። ጭንቀት ሲሰማኝ ቤተክርስቲያን ሄጄ ሳለቅስ ቀሎኝ ጭንቀቱ ሁሉ ቀርቶ ይመጣል ይመጣል እመለሳለሁ ማለት ነው። እና ቤተክርስቲያን ሄጄ ማልቀስ ነበረ። ከዛ ደግሞ የበለጠ ከብዙ ጊዜ ጭንቀት ከእድሜያችን በጨመረ ቁጥር የጭንቀቷ ሁኔታም ከፍ እያለ ነው የሚመጣው እና። ከዛ አሁን ከቅርብ ጊዜ በፊት ደግሞ የማደርገው ምንድነው? ጭንቀት ሲሰማኝ እኛ ኦርቶዶክሳውያን ጸሎት እናደርጋለን። እና እንደማንኛውም ሰው ጸሎት መጽሐፍ ገዝቼ ምን ማድረግ ጀመርኩኝ ማንበብ በተለይ መዝሙረ ዳዊት በጣም ምርጥ ነው መዝሙረ ዳዊት ማንበብ። ከዛ መዝሙረ ዳዊትን በጣም ማንበብ ጀመርኩኝ ከዛ ከጭንቀት በጣም ነፃ ነው የምሆነው እንደውም ደስተኛ ሃፒ ነው ምሆነው እና። መዝሙረ ዳዊት ማንበብ ጀመርኩኝ መዝሙረ ዳዊት በጣም ምርጥ ነው። በዚሁ አጋጣሚ ያው ኦርቶዶክስ ኦርቶዶክስ የሆነ ሰው ይሄንን ቢመ እንትን ቢል ማለት ይሄ ሃይማኖት ብቻ አይደለም ጭንቀትን እኮ ማስወገድ ምንም ነገር የመጠቀም ጥሩ ነው አይደለ ከዛ ውስጥ። ዋናውና ትልቁ ለኔ እንትን መዝሙረ ዳዊት ማንበብ ውዳሴ ማርያም ማንበብ በጣም ደስ ይላል። ያረጋጋል መዝሙር መስማት እኔንም የሚያረጋጋኝ ማለት ነው። ከዛ አሁን አሁን ግን ጭንቀት ጭንቀት አይሰማኝም አቁሜያለሁ በቃ በጣም ብዙ ነገሮችንም ስላሳለፍኩኝ። አሁን ላይ ምንም አይነት ጭንቀት አይሰማኝ ቢሰማኝም እንትን የማዳምጥበት እንትን የለኝም በቃ ራሴን ማዳመጥ አልፈልግም ምክንያቱም በጣም ብዙ አይነት ጭንቀቶች ከዚህ በፊት አሳልፌያለሁ። ተሰምቶኛል ከዚህ በፊት እና በተለያየ መንገድ ነበርማ ጭንቀት ሲሰማኝ ጭንቀት እንትን እማሳለፍበት መንገድ ማለት ነው። አሁን ግን ምንም አይነት ጭንቀት ሲሰማኝ ምንም አላደርግም ማለት ራሴን የኔን ጭንቀት ላለማዳመጥ ነው የምሞክረው የተሰማኝን ነገር የተሰማኝን መጥፎ ነገር። ምንም ማልቀስ የሚባል ነገር አይኖርም ምንም ከቻልኩ ቤተክርስቲያን ሄጄ ትንሽ ቁጭ ብዬ ከቻልኩ ጸሎት አድርጌ ነው የምመጣው እንጂ። በጣም ቀሩበል ከሆነ ከዛ ውጪ ምንም ጭንቀት ማለት ጭንቀቶች መአት አሉ ከልጅነቴ የበለጠ የሚሰሙ መአት ጭንቀቶች አሉ። ብዙ ጭንቀቶች አሉ ግን አሁን ላይ ምንም አይሰማኝም በጣም ብዙ ነገር አለፈ ተጨንቄ አሳል ያመጣሁት ነገር የለም። እግዚአብሔር የፈቀደው ነገር ነው የሚሆነው። ከእግዚአብሔር ውጪ ምንም ያለ ፈቃዱ የሚሆን ነገር ስለሌለ። ጭንቀት አላዳመጥም አሁን ላይ።

ሰዎችን አሁን ላይ እመለከታለሁ ግን አስተዳደጌ ከሆነ ግን በጣም አይናፋር ነበርኩና የሰዎችን አይን መመልከት ብዙ አልወድም። ደስ አይለኝም አንገቴን ሰብሬ የምኖር ሰው ነበርኩኝ እና ሰዎችን በአይኔ አልመለከትም የነበረ ልጅ እያለሁ። ከቅርብ ጊዜ ወዲህ ግን እንትን ይሄ ሰዎች በደል ሰዎች ማለት ኦቨር ሲሆንብኝ በጣም ፈጣጣ ሰው ሆንኩኝ። እና ምንም ችግር የለብኝም የሰዎችን አይን መመልከት ማለት ነው። እንደውም በጣም ስናደድ እና ምንስል በተለይ ያለ ጥፋቴ። ስወቀስ ቀጥታ የሚወቅሰኝን አካል አይኑን ነው የማየው ምክንያቱም ጥፋት እንደሌለብኝ እያወቀ ነው የሚወቅሰኝ። እና ሰዎችን አይን እመለከታለሁ። እንደውም እኔ ብዙ ጊዜ ከመመልከት ነው ባህሪን ለማ እንትን ለማ እንትን ለማለት የምሞክረው ለማጥናት የምሞክረው አይናቸውን በመመልከት ማለት ከአይን የሚታወቅ ነገር የለም። ግን ከሚያደርጉት ድርጊት ነገር አንፃር ተመልክቼ ነው በአይኔ ተመልክቼ ነው ሰዎቼን ሰዎቹን በአይነት ተመልክቼ ነው ምናልባት እነዚህ ሰዎች መልካም ሊሆኑ ይችላሉ። ምናልባት እነዚህ ሰዎች በጣም መጥፎ ሊሆኑ ይችላሉ በጣም ከባድ ሊሆኑ ይችላሉ። እነዚህ የውሃዎች ናቸው የምለው በአይኔ ተመክቼ ነውና። እኔ ብዙ ጊዜ የረጅም ጊዜ ጓደኝነትን ለመፍጠር ምሞክረው መጀመሪያው አስተውያቸው ነው በደንብ ከመግባባት በፊት ከማወቄ በፊት። ከእነሱ ጋር ከመውራቴ ከመጫወቴ በፊት መጀመሪያ በአይኔ በደንብ እመለከታቸዋለሁ ድርጊታቸውን እመለከታቸዋለሁ እንቅስቃሴያቸውን እመለከታቸዋለሁ አስተሳሰባቸውን አነጋገራቸውን ሁሉ እመለከታለሁ የሚመስጠኝ አይነት ስብእና ካላቸው ነው። ከእነሱ መማር እችላለሁ ከእነሱ ማወቅ እችላለሁ ብዬ የምሄደው እንጂ መጀመሪያ አይቻቸው ነው። በደንብ ነው የምመለከተው እኔ እንደውም ሰማንያ ፐርሰንት የሚሆኑትን እኔ ከማውቃቸው ሰዎች መካከል አብዛኞቹን ሰማንያ ፐርሰንት በላይ የሚሆኑትን በአይኔ ተመልክቼ ነው። ከዚያ ልቀርባቸው የምችለው ረጅም ሰዓት በአይኔ አይቻቸው ተከታትያቸው ማለት ነው ባህሪያቸውን አጥንቼ ነው ከዚያ ጥሩ ሆኖ አልሆኖ የምገነዘበው ማለት ነው። እና ሰዎችን በአይኔ እመለከታለሁ። ብዙ ጊዜ ብዙ ጊዜ በቃ አብዛኛውን ጊዜ ህፃናትም ሳይቀር አሁን ህፃናት ምን ያክል? ባህሪያቸው ከባ ከባድ ነው አይደለም የሚሉትን መጀመሪያ ከጨዋታቸው ከምናምን በአይን ነው ዙሮ የምንግባባው ከእንደዚህ ነገር እና መልካም ሰው ከሆኑ ምናምን ጥሩ ልጆች ከሆኑ? በአይናችን ነው የምንግባባው እና እኔ ሰዎችን በአይኔ ከመመለከት እና ባህሪያቸውን ከማጥናት ማጥናት የሚመቸኝ እኔ እኔ ነኝ ማለት ይመቸኛል። በጣም ነው የሚመቸኝ። ቶሎ መግባባት አልወድም ቶሎ ማለት ሳልመለከታቸው ሳላያቸው እንቅስቃሴያቸውን ባህሪያቸውን የጀርባ ማንነታቸውን ጓደኞቻቸውን ምናምን ሳላይ ሰዎችን ቀጥታ መግባባት አልወድም። ምክንያቱም እኔ የምውልበት የምመስለውና ጥሩ ባህሪ ጥሩ ጓደኛ ለማግኘት መጀመሪያ መመልከት ማየት ጥሩ ነው። ሰዎችን ማየት ቀስ ብሎ ማየት ማስተዋል መከታተል መሔ ጥሩ ነው ጥሩ ጓደኛ ለማግኘት ይረዳል። እና እኔ ሰዎችን በአይኔ ሁሌ እመለከታለሁ።

መስኮቴን ክፍት የምተውበት ሁኔታዎች አሉ። ብዙ ጊዜ ቤት ውስጥ ስውል ነው መስኮቴን ክፍት የምተወው። ከቤት ከወጣሁ ወይም ዘጋግቼ ነው የምወጣው ግን ቤት ውስጥ ስሆን ግን መስኮት አለመክፈት አልችልም በጣም ነው የሚጨንቀኝ። ይሄ ብርሃን ማየት ተፈጥሮአዊ ብርሃን ማየት ቤት እኮ አምፖል አለ ግን መስኮት ከፍቼ ብርሃን ማየት ስለምወድ። ብዙ ጊዜ ቀኑን ሙሉ ቤት ምውል ከሆነ መስኮት ከፍቼ ነው ምውለው። መስኮት ከፍቼ አየርም እንዲገባ እንደገና ደግሞ ብርሃንም እንዲገባ ማለት ነው። በር ብዙ ጊዜ ቆልፌ ነው የምለው ብቻዬን ስለምውል። እና መስኮት ከፍቼ እውላለሁ ግን ትቼ አልወጣም ማለት ትቼው ቤት ውስጥ እውላለሁ እንጂ ከፍቼ ትቼው ግን አልሄድም ዘጋግቼ ነው የምሄደው። አንዳንድ ከእንሽላሊት ጀምሮ አንዳንድ ነፍሳቶች አሉ የሚገቡ ተሳቢ ሆኖ ያልሆኑትም ማለት በጣም ጥቃቅን ነገሮች ማለት ነው። ከዛ ውጪ ደግሞ ለሪስኩም ጥሩ አይደለም። መስኮት ከፍቶ መሄድ ማለት በመስኮት ሌባን ሊገባ ይችላል። እና ትቼ መውጣት አልችልም ሳልዘጋ አልወጣም ትቼው መስኮትን ከፍቼ ክፍት ትቼው አልወጣም በመውጣት ደረጃ ማለት ነው። ከዛ ውጪ ደግሞ ሌሊት ላይ መስኮት ክፍት መተው አልችልም። ምክንያቱም በጣም ብዙ ቢምቢዎች ከውጭ ወደ ውስጥ ይገባሉ። እንደገና ደግሞ መዘጋት ግዴታ ነው የምተኛ ከሆነ። መዝጋት አለብኝ ይሄ ብርሃኑ ካለቀ ፀሀይ ከገባች በኋላ መስኮት በፍጹም ክፍት አልተውም። ከዛ ውጪ ግን ያለው ቤት እየዋልኩኝ በተለይ ደግሞ እያበሰልኩ ከሆነ መስኮት ሳልከፍት አልሰራም። እና መስኮት ክፍት የምተወው ቤት ውስጥ ከተቀመጥኩ ክፍት ክፍት ተዋለሁ ቤት ውስጥ ከተቀመጥኩ ማለት ነው። አሁንም ጨምሮ ብቻ ፀሀይ ከወጣሽ ጀምሮ እስክትገባ ድረስ ቤት ውስጥ ከዋልኩኝ መስኮት ተከፍቶ ነው የሚውለው። አየር መግባት መውጣት አለበት በተለይም ሙቀት አለ እኛ አከባቢው ሙቀት የበዛበት አካባቢ ነው እና ሙቀቱ በጣም ከባድ ስለሆነ መስኮት መከፈት ግዴታ ነው። በዚህ መልኩ ነው እንግዲህ እንትን የምለው መስኮት ለኔ በጣም ልዩ ነገር ነው። ማለት በር ከመክፈት ይልቅ መስኮት መክፈት ለኔ ጥሩ ነው። ይመቸኛል በቃ ሰላም ማገኝበት ነጻነት ማገኝበት ነው። መስኮት ደግሞ ብዙ ጊዜ መስታወት ስለሆነ መስታወት እንትን ሲሆን ደግሞ ደስ ይላል አየር ይገባል መጋረጃ መሰብሰብ ምናምን ነው። እና መገረጃዬን ሰበስበውና አንዳንድ ጊዜ ደግሞ መክፈት ካልፈለኩኝ መጋረጃዬን ሰበስበውና ከዛ በመስታወቱ አየር ይገባል ማለት ነው። በመስኮት መስታወትና በር እኔ መክፈት አልወድም። በር ሁሌም ዘግቼ ነው የምጠቀመው። የምውለው ምናምን መስኮት ግን ሁሌ ክፍት ተዋለሁ ቤት ከዋልኩኝ ማለት ነው። ቤትም ምውል ከሆነ ነው መስኮት ክፍት የምተወው ከዛ ውጪ ግን ለመውጣትም ሆነ ሲመሽም ሆነ ያው ክፍት መተው አልችልም እዛ ጋር አለው። እሱን መስኮት ዘግቼ ነው የምንቀሳቀሰው። እና ያው ቤት ስውል ብቻ ክፍት እተዋለሁ። አየር ለማግኘት ሙቀት ስለሚኖር እንደገና ምግብ ስለማበስል የምግብ ሽታ ቤት ውስጥ እንዳይቀመጥ። ለዛ ለዛ መስኮት ክፍት እተዋለሁ ቤት ውስጥ ስውል።

ሞባይል ዳታ እንደሁኔታዎች ነው ብዙ ጊዜ ባለቤቴ ዋይፋይን ራውተር ስለሆነ ዋይፋይን የሚወስድብኝ ከሆነና አስፈላጊ ነገር መጠቀም ካለብኝ ዳታ እጠቀማለሁ። ከዛ ውጪ ግን ብዙ ጊዜ ዋይፋይ ነው የምጠቀመው። እና ያው ግዴታ ነው ዳታ መጠቀም አሁን ከአንድ ወር በኋላ ዋይፋይ ያልቃል አንድ ወር ራሱ አይደለም ከ አስራ አምስት ቀናት በኋላ አመታዊ ዋይፋዬ ያልቃልና ዋይፋዩ ሲያልቅ ግዴታ ዳታ ነው የምጠቀመው። ምክንያቱም ከዳታ ውጭ አማራጭ የለም። ብዙ ጊዜ ደግሞ ራውተሯ ትዘጋለች ባትሪ ቶሎ ቶሎ ነው የምትዘጋብኝ። እና ሌላ አካባቢ ስሆን ራውተሯን ቻርጅ ማድረግ ካልቻልኩኝ በዳታ ነው የምንቀሳቀሰው ማለት ነው። ሲሙን አስገብጄ እና ያው ዳታ ማለት ነው። ሲም ስለሆነ ምገዛው ወይም ዳታ እንደማለት ነው። በዳታ አጠቀማለሁ ብዙ ጊዜ እጠቀማለሁ። በተለይ ሳፋሪ ራውተሯ ትዘጋለች ባትሪ ቶሎ ቶሎ ነው የምትዘጋብኝ። እና ሌላ አካባቢ ስሆን። ጊፍት ይሰጡናል ብዙ ጊዜ ጊፍት አገኛለሁ ሳፋሪ ኮም እና በሳፋሪ ኮም ዳታ እጠቀማለሁ። ዴይሊ ማለት ይቻላል። የሆነ ፓኬጅ በሞለው ቁጥር ነው ሞባይል ዳታ እንትን ሚሰጡኝ ፓኬጅ ሚሰጡኝ ከዛ ውጪ ደግሞ ዳታ ብዙ ጊዜ የምጠቀምበት ብዙ ጊዜ ነው ባለቤቴ ስለሚያወስደው ዋይፋዪን ዳታ እጠቀማለሁ። ቢሮ አካባቢ የቢሮ ብዙም እንትን ዋይፋይ ስለማያስፈልግ እኔ በዳታ ነው የምጠቀመው። አንዳንድ ጊዜ አልሚትድ ዳታ እገዛለሁ። አሁን አሁን አቆመ መሰለኝ አልሚትድ ግን አልሚትድ ዳታ በሰባ አራት ብር ማለት ነው እገዛና ቀኑም ሃያ አራት ሰዓት ሙሉ ያለምንም ገደብ መጠቀም ማለት ነው። ከዛ ከአንድ ብር ጀምሮ ዙሮ ያልተጠቀምኩት ዳታ የለም ሁሉንም አይነት ዳታ እጠቀማለሁ። ከአንድ ብር ጀምሮ አንድ ብር ዳታ ምን ያክል መሰለህ ሃያ መሰለኝ ሃያ ሜጋቢያት ሲሆን እንደዛ ነገር ነው የሚጋባይት ነገር መስለኝ ሃያ ያው ለሆነች መልእክት ለማስተላለፍ ብቻ ማለት ነው የምትጠቅመው። እና የሞባይል ዳታ ኢትዮጵያ ውስጥ ግዴታ ነው የማይጠቅም ያለ አይመስለኝም። ምክንያቱም ሁሉም ሰው አቅም የለውም እንደማንኛውም ሰው አቅም የለኝም ይሄ ዋይፋይ የመግዛት ማለት ነው ራውተሩን መግዛት ራሱ ከባድ ነው። ከዛ ደግሞ እንደዛ ስለሆነ ሁሉም ሰው ዳታ ነው የሚጠቀመው እኔም እንደዛው ዳታ ነው የምጠቀመው። ያለ ዳታ የተሻለ አማራጭ የለም። ምክንያቱም ዳታ ስፈልግ እገዛለሁ ሲኖረኝ እገዛለሁ ሳይኖረኝ ደግሞ ግዴታ አይደለም። እና ዳታ እጠቀማለሁ እንደ ሁሉም ሰው ዳታ ተጠቃሚ ነኝ። እና ምርጥ ነው ዳታ መጠቀም የምር በጣም ምርጥ ደስ የሚል ነገር ነው ዳታ መጠቀም። ያው በተለይ ሳፋሪኮም በጣም ምርጥ ነው። ሳፋሪኮም መጠቀም በጣም ፈጣን ነው ኔትወርክ የሌለባቸው አካባቢዎች። በቴሌ ኔትወርክ ከሌለ በሳፋሪ በጣም ሚገርም ኔትወርክ ነው የሚኖረው። እና ሰፋሪ በጣም ሚገርም ዳታ ጥቅል ስላለው ብዙ ጊዜ ዳታ አጠቀማለሁ። ከዛ ውጪ ደግሞ የበርዝ ዴይ ይልኩልኛል የበርዝ ዴይ ዳታ ሁለቱም ቴሌም ሳፋርም ሁለቱም የበርዝዴም ዳታ ስለሚልኩልኝ እሱን እጠቀማለሁ። እንደገና ደግሞ የአዲስ አመት እንኳን ደስ አላችሁ የምን ብዙ ነገር አለ ፓኬጅ ጊፍት የሚሰጡበት እና እነሱ እነሱን ዳታ እጠቀማለሁ። ካለበለዛ ግን የአምስት ብር ዳታ ሁሌም ቢሆን የአምስት ብር ዳታ ከመጠቀም ወደኋላ አልልም። በርግጥ ለዚህ ስራ ዳታ በጣም ከባድ ቢሆንም ለዚህ ስራ ስል ነው ዋይፋይ እንትን የምጠቀመው እንጂ ብዙ ጊዜ ዳታ ነው የምጠቀመው። ምክንያቱም እኔ ሶሻል ሚዲያ ሰው ስላልሆንኩኝ። ብዙም እንትን አያስፈነገኝም ዳታ አያስፈነገኝም ትንሽ ነው የሚያስፈልገኝ። እና ከዋይፋይ ይልቅ እኔ ምጠቀመው ዳታ ነው። ብዙ ተጠቃሚ ስላልሆንኩኝ ሶሻል ሚዲያ ማለት ነው እና ዳታ ኤቭሪ ሁሌም እጠቀማለሁ

የስራ ግምገማ በየጊዜው ግዴታ ነው ያስፈልጋል። አንድ ትልቅ ድርጅት እየመራን ለምን የስራ ግምገማ አያስፈልግምና የስራ ግምገማ ያው አባቢ ነው ከልጅነቴ ጀምሮ ያስለመደኝ የስራ ግምግማ ስራን ከማፋጠን፣ ስራን ከማጥራት፣ የጠራ ስራ የፈጠነ ስራ ከመሆን አንፃር ጥሩ አማራጭ ስለሆነ በጣም ብዙ ጊዜ በሳምንት አንድ ጊዜ የስራ ግምገማ በቢሮ ውስጥ ይደረግ ነበር በድርጅታችን እና ከአባቴ ጋር ከ ሳየው በጣም ለውጥ እንዳለው አስተውል ነበር ልጄ እያለሁ ተማሪ እያለሁ እና ኮንፊደንስ እንዲኖረኝ፣ መገምገም እንድችል፣ ከተለያዩ አቅጣጫ ነገሮችን ማየት እንድትችል ያደረገኝ ይሄ አባቴ ነውና እና አሁን ላይ የስራ ግምገማ ከዛ ተጽኖ አንፃር ከዛ ከ አባቴ ካስለመደኝ የስራ ግምግሞች አንፃር አሁን ላይ በጣም ነው የጠቀመኝ የስራ ግምገማ አንዱ ድርጅታችንን ከፍ ካደረገው ጥቅም አንዱ የስራ ግምገማ ነው እናደርጋለን ሁሌም በየሳምንቱ እናደርጋለን ያለብንን እንከን በየሳምንቱ እንትን ማለት ይሄ ማስወገድ እንከናችንን ማስወገድ ላይ ነው ትኩረት የምናደርገው ከዛ ከስተመሮቻችንን ማስደሰት ላይ ስለሆነ ድጋሚ እንዲመጡ፣ ድጋሚ እንዲያዙን፣ ድጋሚ በእኛ እንዲተማመኑ ስለሆነ ስራ ግምገማ አሁን ድርጅቱ ከፍ እንዲል እዚህ ቦታ እንዲደርስ በጣም ብዙ ከስተመሮች፣ መአት ከስተመሮችን፣ በሺዎችን እንቁጠሩ ከስተመሮች እንዲኖሩት የሆነው በስራ ግምገማ ምክንያት ነው ብዬ ነው የማስበው። ጉድለታችንም እንትናችንም ይሄ ምንድነው ጥንካሬያችንም እዛው ላይ ፊት ለፊት በነጻነት ማስቀመጥ፣ መነጋገር፣ መወያየት ነው እና ብዙ ጊዜ ስራ ግምገማ ይደረጋል ሁሌም በሚባል ደረጃ ማለት ነው፤ እና የስራ ግምገማ ደስ የሚል በሰራተኞችን ፈጣንን እንዲሆኑ ያደርጋል፣ ሰራተኞች በጣም ፈጣን ያው ግምገማ ስለሚኖር ስራቸውን በትኩረትና በጥራት እንዲሰሩ ያደርጋቸዋል፣ እኔንም ሀላፊነት እንዲሰማኝ ያደርገኛልና የስራ ግምገማ ድርጅትን ከሚያሳድጉ ነገሮች ዋናውና ትልቁ ነገር ያው በስርዓት የሚደረግ ከሆነ፣ በአግባቡ የሚደረግ ከሆነ፣ የስራ ግምገማ በጣም ዋናውና ትልቁ ድርጅትን ከሚያሳድግ ስራዎችን ከሚያሳድግ ነገር አንዱ የስራ ግምገማ ነው። ይሄ በድርጅቴ ውስጥም የሚካሄድ ነው ዋናው እና ትልቁ አባቴም ሲል እንደምሰማው ድርጅት ድርጅቱ ያደገው በግምገማ ነው ምክንያቱም ሰራተኞች በየሳምንቱ አክቲቭ ይሆናሉ፣ በጣም ፈጣን ይሆናሉ፣ እንከናቸው ሲነገራቸው፣ ያደረጉት መልካም ነገር ሲነገራቸው፣ ሁሉ ነገር ሲነገራቸው፣ ከእይታ አንፃር ምን እየሰሩ እንደሆነ ሲነገራቸው በቃ ማስተካከልም ሆነ መቀጠል ጥሩ ነገር ካደረጉ መቀጠልም ሊሆን ይችላል፣ በጣም ፈጣን እንዲሆኑ ያደርጋችኋል እና የስራ ግምገማ በጣም ጥሩ ሰራተኞችንም ፈጣንና ቀልጣፋ ያደርጋል ስራውንም በጣም ምርጥ ነገር ድርጅት እንዲያደርግ ያደርጋል እና ስራ ግምገማ ምርጥ ነው። በመስሪያ ቤት ማለት ነው ቤት ውስጥ እንግዲህ እንደየአቅማችን እንደየሀላፊነታችን ያው እንገማገማለን። ባሌም ባለቤቴም በባልነቱ ዙሪያ ወይም ደግሞ በአባትነቱ ዙሪያ እኔም በእናትነት ዙሪያ ወይም ደግሞ በሚስትነት ዙሪያ እንደዛውም ልጆቼ በልጅነታቸው ዙሪያ እንትን ግምገማ እናደርጋለን እንሰባሰባለን፣ እውነት እንነጋገራለን በጣም እና ያው ሀላፊነት የተሞላበት ቤተሰብ እንዲሆን ግዴታ መገማገም ጥሩ ነው፣ በተለይ የምንሰራቸዉን ስራዎች ምክንያቱም ሴት ስለሆንኩት ሙሉ ስራዬ ስራው የቤትም የውጭም ስራ እኔ ላይ ብቻ ሊሆን አይገባምና ባለቤቴም እኔም መስራት ስላለብን ስራችን ይገመገማል ቤት ውስጥ ማለት ነው በእናቶቻችን አባቶቻችን ይመጡና ይገመግማሉ፣ እና የስራ ግምገማ ሁሌም ሁሌም ኤቭሪ ዴይ እናደርጋለን።

የድምጽ መልእክት እንደ አዎ እልካለሁ በጣም ብዙ ጊዜ ድምጽ መልእክት በጣም ከሚመቹኝ ነገሮች አንዱ የድምጽ መልእክት መላክ ነው። አንደኛ እንትን ነው ይሄ ፍሪ ሆኜ ነው የማወራው በጣም ፍሪ ልክ እንደሆነ ማለት ነው። እንደዚህ በጣም ፍሪ ሆኜ የምፈልገውን ሀሳብ መግለጽ እችላለሁ። ምክንያቱም ሰዎችን ፊት ለፊት ከማወራቸው ያው መልስ እየሰጡኝ ከማወራቸው ይልቅ እንደዚህ የድምጽ መልእክት መላክ በጣም ነው እንትን የሚለኝ። በቃ ነፃ ሆኜ ነው እንትን የምለው የማወራው እና የምፈራቸውን ሰዎች በተለይ የምፈራቸውን በጣም ትልልቅ ሰዎች ወይ ደግሞ የፈራሁትን ጉዳይ። ከጉዳዩም አንፃር ለምሳሌ ብር መበደር ከሆነ ቀጥታ ሄጄ ብር አበድረኝ ወይም አበድሪኝ ከማለት ምንድነው የማደርገው? የድምጽ መልእክት የሚያስፈልገኝም ምክንያት ሁሉን ነገር በፊት ለፊት ከመናገር ይልቅ በድምጽ መላክ ነው የሚሻለኝ። እና ሁሌም ቢሆን የድምጽ መልእክት እልካለሁ። ማንኛውንም ነገር ሀሳብ ለምሳሌ አሁን የሆነ ሰው አስተያየት መስጠት ከፈለኩኝ ማለት ነው። ፊት ለፊት መናገር በጣም የሚደብረኝ በጣም ማለት ነው እኔ አልችልም አፌ ይተሳሰራል እና። ለምሳሌ በጣም ቆንጆ ነህ በጣም ታምራለህ በጣም ደስ ትላለህ። መልክህ አፍንጫ ያምራል ቁመትህ ምናምን ደረትህ ደስ ይላል ምናምን ብሎ ፊት ለፊት ከምናገር ይልቅ ድምጽ መልእክት። በቃ የምፈልገውን አይነት እንትን እያሳየው በድምጽ መልእክት መላክ ነው የሚሻለኝ። እና ድምጽ መልእክት መላክ ሁሌም ቢሆን እንደዛ ነው የምጠቀመው ስማርት ስልክ ከያዝኩ ጀመሩ። ብዙ ጊዜ ለየት ያሉ ነገሮችን ለማለት በተለይ የምፈራውን ሰው ለማውራት ድምጽ መልእክት ነው የምጠቀመው። አንደኛ ሁለተኛ ደግሞ በስራው ጉዳይም እንደዚሁ ብዙ ጊዜ ስለማንገጣጠም እኔ በፍሪ በምሆንበት ሰዓት። በስልክ ማውራት ስለማልችል ፍሪ በምሆንበት ሰዓት ከስተመሮች ፍሪ አይሆኑምና። ድምጽ ነው ድምጽ መልእክት ነው የምልከው የየእለት ተግባሬ ነው። እሱ ማለት ማሟለት ያለባቸውን ማድረግ ያለብኝን ያደረኩትን ሁሉንም ብቻ እንዳለ መረጃዎችን ምንድነው በድምጽ ነው የምልከው? እና በድምጽ ልኬ ያው እነሱም መልሳቸውን ይመልሱልኛል ማለት ነው። እና ድምጽ በጣም ነው የምልከው ሁሌ ማለት ነው። በየደቂቃው ከዛ ውጪ ደግሞ ለባለቤቴም ሆነ ለባለቤቴ ብዙ ጊዜ በድምጽ ነው የምልክለት። ስራ ላይ ስለሚሆን እሱ ስልክ የምንደዋወልበት ሰዓት አይመችም ምክንያቱም እሱ የሚሰራበት አካባቢ በጣም ድምጽ ያለበት ቦታ ስለሆነ። ስልክ አንሰማማም እና ምንድን ነው የምናደርገው? ድምጽ እልክለታለሁ። ከዛ ይሄ ከዛ ቤት በወጣበት ሰዓት ወይ ደግሞ ይሄ ድምፁ በሚያቆምበት ሰዓት ነው ያንን ድምጽ ሰምቶ መልስ የሚመልስልኝ እና። በዚህ መልኩ የድምጽ መልእክት ሁሌም ሁሌ ነው የምላላከው በየደቂቃው ማለት ነው በየሰአቱ ማለት ነው። እንደገና ደግሞ እህቴ አለች እህቴ ዩኒቨርሲቲ ነው ያለችው እና ዩኒቨርሲቲ ደግሞ ብዙ ጊዜ ክላሳቸው ቋሚ ክላስ የላቸውም እና ደግሞ ብዙ ጊዜ ላይብረሪ ነው የምትሆነው ጤና ተማሪ ስለሆነች። ላይብረሪ ሁሌ ስለሆነች ይኸው ስልክ መደወል አልችልም። ምክንያቱም እንትን ይላታል እረብሻታለሁ ብዬ ስለማስብ ፍሪ የምትሆንበት ጊዜ የለም የጤና ተማሪዎች እንደዚህ ናቸውና ፍሪ ጊዜ የላቸውም። ስለዚህ ያለኝ አማራጭ ምንድነው? እሷ ሲመቻት ወይ ቴሌግራም ሊሆን ይችላል ወይ ዋትሳፕም ሊሆን ይችላል የፈለገችው። ቦታ በምትገባበት ሰዓት ብዙ ጊዜ ቴሌግራም ነው ምክንያቱም እዛ ግሩፕም ምንም የምትገባው ስለ ክላስ የሚነጋገሩት በቴሌግራም ስለሆነ በቴሌግራም እንደዚህ የድምጽ መልእክት እልክላታለሁ። ከዛ አይታው ፍሪ በምትሆንበት ሰዓት አይታው ነው የምትመልስልኝ። ምክንያቱም ብዙ ጊዜ ፍሪ የምትሆነው ሌሊት ከጥናት መልስ ነው በዛ ሰዓት ደግሞ እኔ እተኛለሁ እና። ስልክም የምደውልበት ሰዓት አይደለም። እና የድምጽ መልእክት ሁሌም ነው የምላላክው በየጊዜው ማለት ነው። እንደኔ እንደውም የድምጽ መልእክት የሚላላክ ላይ አይመስልም ውጭ ሀገርም እንደዚሁ በተመሳሳይ የድምጽ መልእክት ነው የምልከውና

ማደንዘዝ ያው እኔ እንደገባኝ በርግጥ ነው ይሄን ቃላት ብዙ ጊዜ አንጠቀምበትም ማደንዘዝ የሚለውን። ግን መደንዘዝ ትወዳለህ ማለት አደንዛዥ ነገሮችን? መውሰድ ወይ አደነዘዥ ማለት ያው ስለሚያደነዝዙ መሰለኝ። እና እንደዚህ አይነት ነገሮችን አንጠቀምም አንወድም እኔ እንትኔ አይደለም። መደንዘዝ ራሱ ቃሉ ደስ የማይል ነው። ልወድ አልችልም በእርግጠኝነት። ምናልባት ቀጣይ ቃሉ ሊስተካከል ይችላል። ግን ማደንዘዝ ደስ የማይል ነገር ነው። የሆነ ባዕድ የሆነ ነገር ነው መጥፎ የሆነ ነገር ነው። ማድንዘዝ እና አልወድም

ልብሶቼ አዎ በስርዓት የተቀመጡ ነው። እኔ ከምንም በላይ የሚያስደስተኝና የሆነ ብቻዬን ስሆን ላደርገው የምፈልገው ነገር ቢኖር ልብሶቼን ማዘጋጀት ማጠፍ በስርዓት ማስቀመጥ ነው። በጣም ነው የሚያስደስተኝ አጠቢያቸው እንትን ስናቸው ተኩሼ ሳስቀምጣቸው በጣም ነው የሚመቹኝ ደስ ይለኛል። እና ይሄ በቀላሉ ምዝናና ሰው ነኝ እኔ በቀላል ነገር እና በቀላል ነገር ከምዝናናበት ነገር አንዱ ልብሶችን በስርዓት ማስቀመጥ ነው። እና አዎ በስራት የተቀመጡ ናቸው። በጣም ትልልቅ በፊት ማለት ነው። በጣም እንትን ነበረኝ በሻንጣ ነበር የማስቀምጠው እና ሻንጣውን እንደ እንትን ነበር የምጠቀመው ላጤ እያለሁ እንደ ቁም ሳጥን ነበር የምጠቀመው እና ሻንጣውን እደረድርበት ነበረ አቁሜ ሻንጣውን አቁሜ ማለት ነው። ትልቁ ሻንጣ ይሄ ትልቁ በጣም ትልቁ የሚሽከረከረው ሻንጣ ነው ያለኝ እሱን ምንድነው? አቆመውና እንደ ቁም ሳጥን ከዛ መደርደር ነበር ልብሴን እና በጣም ነበር የሚያምረው በጣም ብዙ ልብስ ይዝልኝ ነበር በዛ መልኩ ሲደራደር። ትንንሽ አድርጌ ነው የማልፋቸው እና በስርዓት የተቀመጡ ነበሩ ከልጅነት ጀምሮ እንደዚህ ነገር በጣም ሞደው በስርዓት ማስቀመጥ ልብሴን ማለት ነው። እና አሁን ያሁኑ ሚገርም ነው ያው እግዚአብሔር ይመስገን። እንትን ነው ያለኝ በጣም ትልቅ ስቶር አለኝ የራሱን የተቻለ ክፍል አለ። እና ከዛ ክፍል ምንድነው ሙሉ ልብሴ ተቀምጧልና በስርዓት ነው የተቀመጡት። ለምሳሌ ጃኪው ጃኪው ራሱን የቻለ ማስቀመጫ ደብደቤ አለው እንደገና ሱራዬን በተመሳሳይ ሶፍት ሹራቦች አሉ እነሱም በተመሳሳይ እንደገና የክር ሹራቦችም አሉ እነሱ እንደዛው። ከዛ ሀበሻ ቀሚስ በጣም መአት ነው ያለኝ አንድ ቡቲክ ይሆናል አንድ ሀበሻ ቀሚስ በጣም በየጊዜው የሚመጡትን አይነቶች። እና ሀበሻ ቀሚስም በየቦታው ነጭ የሆኑትን በነጭ እንትን ነው ጋቢዎች አሉ እንደዛው። የኔ ልብስ በጣም ብዙ ስለሆነ ሁሉም ልብስ በስርዓት ነው የሚቀመጠው እና እረፍት በምሆንበት ሰዓት ወይ ደግሞ ማታ ልጆቼ በግዜ ከተኙም ምንድነው? የማደርገው ልብሴን ማስተካከል በጣም ነው የምወደው። እና በስርዓት የተቀመጡ የሚያምር ቡቲክ ነው የሚመስሉት። እና ደስ ይላል። የጫማ ማስቀመጫ በጣም ትልቅ ሸልፋ አለ። እንደገና ብዙ ልብሶቼ ቲሸርትም ሊሆን ይችላል ቀሚስም ረጅምም አጨርም የሚቀመጡበት የተለያየ ነው ዙሮ እንደየ እንትናቸው እንደየቅርሳቸው የተለያየ ማስቀመጫ ነው። ያላቸው ሙሉ ሩም ስለሆነ በጣም ሰፊ ሩም ነው ያለኝ። እና የልብስ ማስቀመጫዬ ማለት ነው። ሁሉም በስርዓት የተቀመጡ ቦታ ሳይጠባቸው በስርዓት የተቀመጡ ናቸው። ልብሶቼ በሙሉ ከሚያስደስተኝና ከሚያዝናናኝ ማለት ደስ ከሚያሰኘኝ ነገር አንዱ ልብሴ የልብሴ ማስቀመጫና በስርዓት መቀመጣቸው ነው። ስራዬ ምንም ባይኖረኝ ለልብስ ማስቀመጫ እንደ ምንም ብዬ ነገሮችን ሁሉንም ማስተካከል እፈልጋለሁ ልብሶቼ በስርዓት እንዲቀመጡልኝ ማለት ነው። እና ልብሶቼ በስርዓት የተቀመጡ የራሳቸው ሩም ያላቸው የራሳቸው መቀመ በየአይነት ነው አንድ ላይ ተቀላቀለ አይደለም ከለሯቸው የተለያየ በተለያየ መቀመጫ መሳቢያ ነው የሚቀመጡት። እና በጣም ደስ የሚል የሚወደድ ነው። በጣም ቤተሰቦቼ መጥተው ውይ ታደለሽ ነው የሚለኝ ወይኔ አዘጋጃጀትሽ ሲያምር ስራታ የተቀመ አቀማመጣቸው ሲያምር ነው የሚሉኝ። እና ፋሚሊ ልብሴን በጣም ጊዜ ወስጄ ነው በስርዓት ማስቀመጠው። ምኑ አንድ ላይ ማድረግ አይመቸኝም። በተለይ የተለያዩ ሱሪን ከሌላ ነገር ጋር መቀላቀል አልፈልግም የጨርቅ ሱሪን ከጀንስ ሱሪዎች ጋር መቀላቀል አልፈለግም። እና በየ ስርዓት ይዘው ነው የተቀመጡት እና ምንድነው? የሚመስለው የሆነ ቡቲክ የቡቲክ እንደውም ቡቲኮች ብዙ ጊዜ ይኸው ስለሚለበሱ እንትን ይላሉ። በቃ ገና እንትን የተዘጋጀ ቡቲክ ነው የሚመስለው። እና ልብስ ቤት ነው የሚመስለው። በጣም የሚያምር አቀማመጥ ነው ያለው። የቆሸሸ ልብስ አላስቀምጥም ቶሎ ቶሎ ነው የማጥበው። እና የልብሶች አቀማመጥ ዋው የሚያስብል ምርጥ ቆንጆ አቀማመጥ ነው ያለው

ማሰላሰል ያው ማሰላሰል ማለት እንደ ማሰብ መሰለኝና ማሰላሰል ያው ግዴታ ሰው ልጅ ሁኖ ማሰላሰል እማይችል ፍጥረት አለ ብዬም አላስብም ማለት ማለት ሰው ልጅ ሁኖ ማለት ነው። እና እንደ ሁሉም ሰው ግዴታ ሀላፊነት እንዳለባት ሴት ባለ ትዳር እንደሆነች ሴት እንደገና ደግሞ የልጆች እናት የስራ ሀላፊነት የድርጅት ባለቤት እንደሆነች ሴት። አለማሰላሰል አይቻልምና ሰላሰላ እንደው መሰላሰል አደርጋለሁ። እንዴት ማስተዳደር እንዳለብኝ እንዴት ልጆቼንም ማስተማር እንዳለብኝ እንዴት ትዳር መምራት እንዳለብኝ። ብዙ አይነት ማሰላሰል አደርጋለሁ ማሰላሰል ይሄው ትንሽ ልክ ላይሆን ይችላል ምክንያቱም ወደ ጭንቀት ወደ ሀሳብ ሊመራ ይችላል። ግን ያው ሀላፊነት ያለበት ሰው ይሄን ማድረግ እማይችል ያለ ሰው አይመስለኝም። ሁሉም ሰው ነው እሚመስለኝ በተለይ ሴት ሲቆም እዚህ ልጆችን በምን አይነት ስነ ምግባር ማሳደግ አለብኝ እሚለው አንድ ማሰላሰል ያስፈልጋል። ሁለተኛ ደሞ ትዳሬን እንዴት ብመራ ጥሩ ሚስት መሆን እችላለሁ እሚለው ራሱ አንድም ማሰላሰል ያስፈልጋል። ሶስተኛ ደግሞ እንደ ቤት እንትን ማለት ቤት ውስጥ አጋዥ እንደ አለመኖሩ እንዴት ሳይጎድል ለባሌም ለልጆቼም ሳይጎድልባቸው መኖር እንዳለብኝ ስራ መስራት እንዳለብኝ እሱም ማሰላሰል አደርጋለሁ። ከዛ ውጪ ደግሞ አንድ ብዙ ሰራተኞችን ከሚያስተዳድር ድርጅት ሀላፊነት መውሰድ በጣም ብዙ ሰራተኞችን ማስተዳደር ራሱ በህጋዊ እና በሚዛናዊ መንገድ ማስተዳደር ራሱ እጅግ በጣም ከባድ ነው። እሱንም ያው ማንሰላሰል ግዴታ ነው። እና አንዲት በራሷ መራመም ትረመድ ላይ ግዴታ መንሰላሰል አስፈነጋሪ ነው እኔም እንደዛው መንሰላሰል አለብኝ። ማንሰላሰል አደርጋለሁ። ያው ነገሩ ትንሽ በዛ ሲል ወደ ጭንቀት ሊመራ ይችላል ግን ሳይበዛ በትንሹም ማሰላሰል ማድረግ ተገቢ ነው። ያው አስቦ ማድረግ ጥሩ ነው። ለሁሉም ነገር ለመሰላሰል አደርጋለሁ ሁሌም ቢሆን ከቤት ውጭም ከቤት ውስጥም ስራ ቦታም የትኛውም ቦታ ግዴታ ማሰላሰል

ፋሚሊ እንደዚህ አይነት ነገር ቤተሰብ በፋም ማብሰል አያውቅም። ብዙ ጊዜ ራሳችን በሰራነው እንትን ነው የምናበስለው የምናበስለው። ሸክላ ብዙ ጊዜ ሸክላ ላይ ነው የምናበስለው። እና ፋም አያውቅም ቤተሰብ አያውቅም። ከልጅነቴ ጀምሮ ራሳችን ድስት ድስት ወይ ደግሞ እንደ ጆሮ ያለው እንደ ፋማ አይነት በሸክላ የሚሰራ ነገር አለ። እሱን ነው ሰርተን ራሳችን አሟሽተን ምናምን እንትን የምንለው የምንጠቀምበት ማለት ነው። እና ልጅ እያለን ጀምሮ በእጅ ስራዎችም ወደ ራሳችን እናገልግል መገልገያ የምናደርጋቸው እና ፋም ቤተሰብ አያውቅም። አሁን አሁን ግን ያው ለኔ የተሻለ ማብሰያ ፋም ነው። እና ዘመኑ ተሻሽሎ በጣም ምርጥ ምርጥ ፋሞችን ማይዙ በጣም እንትን ምርጥ የሆኑ ፋሞች አሉ። ሚያጣፍጡ ምግቡን ሚያጣፍጥ እኔ በዛ ነው የምጠቀመው አሁን ላይ። እና በጣም ጥሩ ነው በፋም ማብሰል ፈጣን ነው አንደኛው ፈጣን ነው። ሁለተኛ ቀላል ነው። ሶስተኛ ደግሞ ለማማሰል ምቹ እንዳይዝ እንደያር ምናምን እኩል እንዲበስል ለማድረግ ፋም በጣም ምርጥ እንትን ነው። ፋን በብዙ ነገር ጥቅም አለው። አንዱ ይኸው ብዙ ጊዜ በድስት ጨጨብሳ ወይ ዳቦ መጋገር አልችልምና በፋም ነው የጨጨብሳ ምንም ምንጋግረው። እና ቂጣ ማለት ነው ይቺ ስሷ ቂጣ በዛ ነው የምጋግረው ዳቦ ይጋግራል። እና ፋም ለብዙ ነገር ይጠቅማል። በጣም ለብዙ ነገር ቶሎ የሚደርስ ነገር አብዛኛው ፋም በጣም ጥሩ ነው። እንደገና እዛው እዛው አብሰዬ እዛው ይዤ እንደ ድስት የማይመች ነገር የለውም በጣም ምቹ ነው። ፋም እና እኔ በጣም ኑሮየን ቀላል ከሚያደርጉት አንዱ በፋማ ማብሰል ነው። ደስ ይላል በጣም ሁሉ ምግቡ እኩል እንዲበስል ያደርጋል። እኩል እንዲዋሃድ ያደርጋል በተለይ አሁን ሩዝ ምናምን የሆነ የሚቀላቀሉ ነገሮችን። ለማቀላቀል ፋም ምርጥ ነው። እንደገና አንዳንድ ጊዜ ማቅረቢያ ሳህንም አልቀበል አልጠቀምም ምክንያቱም ፋሙ እጅ ስላለው ብዙ ጊዜ እጅ ያለው ነገር ለማቅረብ ደስ ይላል ማስቀመጫ ስላለው እና ማቅረቢያ ሰሃን እራሱ አልጠቀምም። የወጥ ማቅረቢያ ማለት ነው። ፋም ማብሰል ለብዙ ነገር ይጠቅማል። በተለይ ጨጨብሳ ካማረኝ በፋም ቶሎ ቅብት ቅብት አድርጌ እንቁላል ሊሆን ይችላል ሳንድዊች ምናምን በቃ ለመስራት ፋም ምርጥ ነው። ድስት ስቃይ ነው የሚያመጣው እና። በፋም ማብሰል ከማወቅም በላይ የላይፌ በጣም ቀላል ነው። በፋም ማብሰል አውቃለሁ ጥሩ ነው ብዙ ሰው ይጠቀማል። የሀገር ውስጥ አለ የሀገር ውጭ አለ። በተለይ ይሄ የሀገር ውስጥ ሽሮ ለመስራት በጣም ደስ ይላል እንትን ነው። ድሮ ነው ጎርጓዳ ነገር ስለሆነ ለሽሮ ምርጥ ነው። የቻይኖችን ፋም በጣም ነው የምወደው የሆነ ኦባል ነገር ነው። እና የቻይኖቹ ቂጡ የሆነ ክብ እንደ እንቁላል ቅርጽ ነገር ያለው ስለሆነ የቻይና ፋም እሱ ቢኖረኝ ደስ ይለኛል እስከ ምንድነው እስከ እንትኑ ድረስ እስከ ስቶቩ ድረስ። ቻይና ፋም በጣም ምግብ ቻይናዎች ብቻ አይደለም ግን ብዙ ጊዜ እነሱ ናቸው የሚጠቀሙት ህንዶችም ምናምን ይጠቀሙታል። እና ጎርጓዳ ነገር በጣም ምርጥ ነው። እኔ ኖርማል እዚህ ጠፍጣፋዎችን ፋሞች ነው የምጠቀመው የሀገር ውስጥም የሀገር ውጭም አለኝ የማይዘውም ሚይዝም ማይዝም አለ። እና በፋማ ማብሰል አውቃለሁ። በጣም ምርጥ ነው። ቆንጆ ነው። ፈጣን ነው። ደስ ይላል

ቀዝቃዛ የአየር ሁኔታ ብዙም አይደለሁም። በርግጥ የተወለድኩበት አካባቢ በጣም ቀዝቃዛ የአየር ሁኔታ ነው ያለው። በጣም በረዶ ጠዋት ስነሳ መሬቱ ውጩ ከበር ውጭ ያሉት በረዶ ሰርቶ መሬቱ በረዶ ሆኖ ነው የማገኘው እና እስከ አስር ምናምን አመቴ በጣም ቀዝቃዛማ ቦታ ነው ያደኩት። ግን እንደዛ ሆኖ በዛ ሰዓት የሙቀት ቦታ እንዳለ ስለማላውቅ። አልጠላውም እወደው ነበር። በዛ ሰዓት ቀዝቃዛውን እና ከሆነ ሰዓት በኋላ ወደ እንትን መካከለኛ ሙቀት ያለው አካባቢ ሄድኩኝ። እና ቀዝቃዛ ቦታ የነበርኩበት እንትን በጣም ነጭ የምሆን ነጮ እሆን ነበር። ይሄ ነጫጭ ነገር ፊቴን ላይ ይወጣ ነበርና ያ ሞቃታማ አካባቢ ስሄድ ጠፋ። ንጹህ ሆነ ወዛም ሆንኩኝና ከዛ በኋላ መልሼ ወደ ቀዝቃዛ ቦታ ስሄድ። ሲጀምር እንትን ይለኛል በጣም ነው የሚበርደኝ በጣም ለየት ያለ አበራረድ ነው የሚበርደኝ። እና አይመቸኝም አንመቸኝ አለ። ከቅርብ ጊዜ በፊት ደግሞ። ከአርባ አምስት ዲግሪ ጀምሮ ሙቀት ያለበት አካባቢ ነበርኩና ከዛ በኋላ ቀዝቃዛ አካባቢ መሄድ አልችልም። ከአርባ ሁለት እስከ አርባ አምስት ዲግሪ ሴልሼስ ያለበት ሙቀት አካባቢ ነበርኩና በዛ ምክንያት ቀዝቃዛ ቦታ ከሄድኩኝ በጣም ነው የሚከብደኝ። በጣም በቃ ያመኛል ሁሉ ይሄ ጎኔን ምናምን ያመኛል ውግት ያደርገኛል። እግሬ በጣም መገጣጠሜያዬ ቅዝቃዜው ያመኛል ምክንያቱም ከፍተኛ ሙቀት ስለለመድኩኝ። እና በኔ በጣም ቀዝቃዛ ቦታ የአየር ሁኔታ አሁን ላይ አይመቸኝም። ግን ምናልባት ቀስ እያልኩ በሂደት እለምደው ይሆናል እኔ አላውቅም እሱን። እንደ አጋጣሚ ሆኖ የምወደው ከተማ ስዊዘርላንድ የአየር ሁኔታዋ ቀዝቃዛ ነውና። እንዴት ወደዛ ሄጄ እንደምኖር ሀሳብ ሆኖኛል ምክኒያቱም ቀዝቃዛ የአየር ሁኔታ። እኔ ብወድም ራሱ ሰውነቴ ግን አይወድም። ሰውነቴ በጣም ይከብደዋል። የእግር ህመም መገጣጠሚያ ህመሞች እንዲያመኝ ይሆናል። እንደገና ደግሞ ትዝቃዜው በጣም ነው እኔ ፊቴ የሚበላሸው እግሬ ሁሉ ሰውነቴ ቆዳዬ በሙሉ ይበላሻል። እና ለሰውነት የሚመቸው የሙቀት ቦታ ነው። ግን እኔ ደስ የሚለኝ አየሩ ደስ የሚለኝ ሁኔታዎች ደስ የሚሉኝ በቃ እዛ አካባቢ ነው። የውሃው መሬቱ አረንጓዴ የሆነበት አካባቢ ልክ እንደ ስዊዘርላንድ አካባቢ ወጥተው ያሉት። ከተማ አይነት ያለው በጣም ነው ደስ የሚለኝ እና እኔ በርግጥ ቀዝቃዛ የአየር ሁኔታ እወዳለሁ በጣም ነው የምወደው። ብዙ ተፈጥሮአዊ ነገሮች አሉ ብዙ እጸዋት ያለበት አካባቢ ሆናል ምናምን እና በጣም ነው የምወደው። ግን ሰውነቴ ግን አይቀበልልኝም። በዚህ ምክንያት ወደ ሞቃታማ አካባቢ ነው ለመኖር የምገደደው። ቀዝቃዛ በጣም የሚከብደኝ የጤና ችግር ሁሉ ያመጣ ቶንሲል ሁሉ ያመኛል ውሃው ምናምን እና በዚህ ምክንያት ብወድም አልሄድም እንጂ ቀዝቃዛ የአየር ሁኔታ እወዳለሁ። ውሃው ፍሪጅ የማይነካ ነው ቀዝቃዛ ያየር ሁኔታዎች። ውሃው ፍሪጅ ውስጥ አይገባም ማንኛውም ነገር ፍሪጅ ውስጥ አይገባም አይበላሽም ቶሎ ምግብ አሁን ቶሎ አይበላሽም። እንጀራ ቶሎ አይሻግትም እዚህ ሙቀት አካባቢውን አምሻግተው ቀዝቃዛ አካባቢ ቶሎ አይሻግትም እንደገና ደግሞ የምንበላው ነገር ጥቅም ያለው ነው የሚሆነው። አብዛኛው ነገር ማለት ነው። እና ከተወለድኩበት አንፃር አመጋገቡ ሁሉ እወደዋለሁ። እኔ ቀዝቃዛ የአየር ሁኔታ ያለበት አካባቢ አመጋገቡ ድንቹ ትኩስ ነገር በቃ በጣም ነው ደስ የሚለኝ። ሰውነቴ ባይመቸውም ግን የማሳልፈው ነገር በጣም ነው የምወደው። ቀዝቃዛ አየር ሁኔታ ያለበት አካባቢ በጣም ሰላም ይሰማል ቢያንስ ቀዝቃዛ አየር ኦክስጅን በደንብ አገኛለሁ። ከሙቀት ይልቅ እና ሰውነቴ ቆዳዬ

በጣም በስመአም በጣም ምወደው ምግብ ነው። የነገርከኝና ገንፎ በጣም ነው የምወደው እንደውም እኛ አካባቢ እኮ ብዙ አይደገፍም። ገንፎ ማለት አራሶች ወላዶች ናቸው የሚበሉት ወይ ህፃናት ናቸው። ጥርስ ያላበቀሉም የሚበሉት ግን። እንደውም እኛ ከቤት ይሰደባል ሁሉ ገንፎ የሚበላ ሰው ብዙ እንትን የሆነ አለ። እንደ ማህበረሰብ ደስ አይላቸውም። እና ገንፎ ተደብቆ ነው ራሱ ሰው የሚበላው የነበረን ግን። እኔ በጣም ነው የምወደው በስመአም በጣም ማለት ነው። በጣም ነው የምበ የምወደው። በተለይ ጾም ባልሆነ ሰዓት በቂቤ በስመአም ብቻ እኔ በጣም እወዳለሁ። ገንፎ ከመውደድ የተነሳ የገንፎ እህል ባይሆንም ራሱ በኖርማል ጤፍም ሊሆን ይችላል በፊኖዱቄትም ሊሆን ይችላል። ገንፎ አገነፋለሁ እበላለሁ ማለት ነው። በዛ በፊኖ ብዙ ጊዜ አልተለመደም። እኛ አካባቢ የራሱን ተዘጋጅቶ ነው የገንፎ እህል ተዘጋጅቶ ነው። የሚፈጨው ግን እኔ የገ መግዣ ብርም ከሌለኝና ቤቴ ውስጥ ያለው እንትን ፊኖ ከሆነ ፊኖውን ምንድነው የማደርገው? በመጥበሻ እንትን እለዋለሁ። ሞቅ ሞቅ አደርገዋለሁ ማለት ነው። እያማሰልኩ ትንሽ ከለሩ ቀየር እስኪል ድረስ። አማስልና እንተን እለዋለሁ ምይሞቅም በሰአት ይበ ትንሽ እንትን ይላል ማለት ነው። በዛ እሱን ገንፎ ስሰራው በስመአብ እንዴት እንደሚጣፍጥ። በጣም ነው የሚጣፍጠውና እኔ ገንፎ። መብላት ብቻ አይደለም ከሚወዱት በጣም በጣ ከሚወዱት ሰዎች መካከል ነኝ እና አሁን በቀደም በልቻለሁ። የበላሁት ምንድነው የገንፎ እህል አይደለም የተዘጋጀው የሚገርመው የራሱ የጤፍ ዝም ብዬ የጤፍ የእንጀራውን እህል ነው። ያደረኩትና በጣም ነው የምወደው በዛ ላይ ገንፎ አሰራር እችላለሁ። ይጣፍጥልኛል በጣም በዛ ገንፎ በጣም ነው የምወደው። በተለይ ስወልድ ከገንፎ ውጪ የምበለው ነገር አልነበረም። በርግጥ ብዙ መጠን ያለው አልበላም። ትንሽ ነው የሚያጠግበኝ። ግን በቂቤ ሲሆን ደግሞ ይለያል በጣም ይለያል እና ገንፎ በጣም ነው የምወደው። በዚህ አጋጣሚ እንደውም ገንፎ ጋብዙኝ ገንፎ ቤት አለ እኮ እዚህ እዚህ እኛ ሀገር። ገንፎ ራሱ የሚሸጥባቸው ቤቶች አሉ። እና ገንፎ በጣም ደስ ይላል በራስ አራስ ሲኮን ግን ይሰለቻል በጣም። እና ሰው ቤት የሚገነፋ ገንፎ ብዙም አልወድም። ለምን እንደሆነ አላውቅም። ሰው ቤት ምንም ነገር አልወድም ግን ገንፎም አልወድም። ያን ያክል ከሰው ጋር ተሰብስቦ በመብላት አልፈልግም እኔ ብቻዬን። ወይ ደግሞ ፋሚሊ ጋርም ቢሆን ሰው ያልበዛበት ካልሆነ ገንፎ በጣም በፍቅር ስለምበላ ሰው የበዛ ሰው ጋር እየተያየው ብሎ አትብሉ እያልኩ መብላት አልፈልግም። የሆነ እና ሰው ቤት ብዙ አልበላም። ከተማ ላይ ደስ የሚለው ነገር ገንፎ አያሸግ አያሸማቅቅም እንትን ኖርማል ነው በቃ ኖርማል እንደ የምግብ አይነቶች አንዱ። ኖርማል ገንፎ ነው በቃ ከምግብ አይነቶች ግን ወደ ገጠራማ አካባቢዎች በተለይ እኔ ወደ ተወለድኩበት አካባቢ። ገንፎ ከአራስ ውጪ የሚበላ ሰው አይኖርም። ድንገት ሰው እየበላ ከተገኘ በቃ እንትን ይባላል እንደ ደሃ የደሃ ደሃ ይቆጠራል። እንደዛ ነገር ነው የሚያስቡት እና ኢቭን ይሳደባሉ ሁሉ ስድብ አለው ሁሉ ገንፎ ሲበላ ከተገኘ ይሰደባሉ። እና ነውር ነው ማለት ሰው እንዳያየኝ ተብሎ ነው ተደብቆ ነው ሰው የሚበላ እኛ አካባቢ። መብላት ካለበት አሁን እኔ እናቴ ስንት እንትን ስትል ተደብቀን ነበር ምንበላው። ሰው እንዳይመጣ እንዳያየን በቃ አጸያፊ ሰው ማለት የድህነት ምልክት ወይ ደግሞ የሆነ ነገር። የማጣት ምልክት አድርገው ነው የሚያስቡት። ግን እኮ በጣም የሚገርም ት የሚገርም ጣፋጭ ምግብ ነው። ገንፎ ግን ያው እንደየ ማህበረሰቡ የተለያየ አስተሳሰብ ነው ያለው። እና አሁን ላይ ገንፎ በጣም ነው የምወደው እንደ አጋጣሚ ሆኖ ባለቤቴም በጣም ይወዳል። በተለይ ቅቤ ካለው። የኛ ባ ቅቤ ማለት የኛ ባህላዊ ቅቤ ማለት ነው የተነጠረ በስርዓት። በሱ በጣም ነው ሚጣፍ። የሚጣፍጠውና ቅቤ በጣም ነው የምወደው ገንፎ በስመአም

በቤቴ ውስጥ አዎ ልዩ መቀመጫ በጣም ብዙ አይነት ልዩ የሆኑ መቀመጫዎች አሉ። ለምሳሌ አባቴ የሚቀመጥበት ሌላ ሰው የማይቀመጥበት ወንበር አለ። መቀመጫ እሱ ብቻ ነው የሚቀመጥበት ከእሱ እጅ ማንም ሰው እዛ መቀመጥ አይችልም። እሱ የመጀመሪያው ነው። ሁለተኛ እናቴ የምትቀመጥበትን መቀመጫ ራሱን ይቻለ አላቸው። ያው እናቴና አባቴ ራሱ አይቀያየሩም መቀመጫው እናቴ የራሷ አላት አባቴ የራሱ አሉ በዛ መንገድ ነው ያደግነው። እና አሁን ደግሞ ቤት ውስጥ። ብዙ አይነት መቀመጫዎች አሉ። ልዩ የሆኑ አጭር አለ መካከለኛ አለ። ረጅም አለ ከዛ ደግሞ ይሄ ባለጌ ወንበር የሚባሉት አሉ። ብዙ ጊዜ ባለጌ ወንበር ላይ ወይ ደግሞ እነዚህ ረጅም ላይ እንትን ሬስቶራንቶች ናቸው ምንድነው? ሎ ሎጂ እንትኖችም ላውንቾች የሚጠቀሟቸው እንትኖች ወንበሮች እኔ ነኝ የምቀመጥባቸው ከፍ ያሉ ረጅም እነሱን እኔ እቀመጥባቸዋለሁ። መካከለኛ ይኸው ረጅም ምንድነው ረጅሞቹ ደግሞ ረጅም ማለት ለቤቱ ረጅም እንጂ በጣም እረጅም አይደለም። ለምሳሌ ሶፋ ለእነደኛ ረጅም ነው። ምክንያቱም ከእርሱ ያነሰ ዝቅ ያለ ኮርሲ አለ በጣም ደግሞ ትንሽዬ ኮርሲ። ትንሽዬ መቀመጫ ነች እና እንደ የቦታው የተለያየ ነው። እና ብዙ አይነት አለ የቡና ማፊያችን በጣም ትንሽዬ ከእንጨት ወይ ከዋንዛ የተሰራ ትንሽዬም መቀመጫ አለ። ከዛ ከፍ ብሎ ደግሞ በእንጨትም በፕላስቲክም እንደገና ደግሞ ይሄ የሶፋ ዝርያ የሆኑ ኩርሲዎች መቀመጫዎች አሉ። እንደገና ከፍ ብሎ ሶፋን ጨምሮ የምግብ መመገቢያ ወንበሮች እነሱም ለየት ያሉ የተለያየ ቅርጽ ያላቸው አሉ። ሶፋም ለየት ያለ ሶፋ አለን ሁለት አይነት ሶፋ ነው ያለው። ባለ ባለ ሶስቱና ባለ ሁለቱ ተመሳሳይ አይነት ሲሆን ባላአንዶቹ ደግሞ ለየት ያሉ ናቸው። ቅርጻቸው እና ብዙ አይነት እኛ ቤት በጣም ብዙ አይነት መቀመጫ ነው ያለው። ብዙ ጊዜ እኔ የምጠ የምቀመጠው ይሄ ባለጌ ወንበር የሚባለው ረጅሙ ላውንቾች የሚጠቀሙት እሱ ላይ እና ከዛ ደግሞ ቡና ቡና ሳፈላ ምናምን ምቀመጥበት ደግሞ በጣም ትንሽዬ ኮርሲ ባላአንዶቹ ደግሞ ለየት ያሉ ናቸው። እና ቤታችን ውስጥ ማለት መካከለኛ አጭር ረጅም ይሁን እንጂ በጣም ረጅም ይሁን እንጂ በዛም አይነት ሆኖ አንድ አይነትም ሆኖ እንትኑ ሳይዙ ግን የተለያዩ ቅርጻ ቅርጽ ያላቸው አብዛኞቹ ከዋንዛ የተሰሩ ናቸው። ከእንጨት የተሰሩ ናቸው እና እነሱ አሉ እንደገና ደግሞ አሁን በዘመናዊ መልኩ የተሰሩ የቱርክ ሶፋዎች ምናምን አሉ። እና ብዙ አይነት መቀመጫ በቤት ውስጥ አለ እኔ የምወደው ግን። ዝቅ ብዬ የምቀመጥበት ይቺ የቡና ማፍያዋን በጣም ትንሿን ከማንዛ የተሰራች መቀመጫ እሷን በጣም ነው የምወዳት። ትመቸኛለች ኮምፎርት ትሰጠኛለች እና እሷ ለኔ ልዩ መቀመጫዬ ናት። እንደውም በቤት ውስጥ እሷን ከያዘ ሰው ለኔ እኔ ስመጣ ለኔ ነው የሚሰጠኝ ምክንያቱም አሁን ወደ እኔ ዙር አለች ማለት የኔ ሆናለች። አሁን ላይ እና ልዩ መቀመጫዬ በጣም አጭር ዝቅ ብሎ መቀመጥ የምወድ አይነት ሰው ነኝ። እና አለ ምኝታ ቤቴ ደግሞ መፈረሻ በጣም ስስ የሆነ ምንጣፍ ላይ እንደመቀመጥ እንደማለት ነው። እና እሱ መቀመጫ አለኝ ፍራሽ የተቀመጠበት ማለት ነው። በጣም ስስ ፈራሽ መሬት ላይ ቁጭ ማለት ይሄ መሬት ላይ መቀመጥ እወዳለሁ። እና መሬት ላይ ስቀመጥ ስስ ፍራሽ ተጠቅሜ ቅዝቃዜ እንዳይኖረው በዛ መፈረሻ ይባላል እኛ ጋር መፈረሻ ለኔ ልዩ መቀመጫዬ ነው። መፈረሻ እንደገና ዱካ ትባላለች ያቺኛው ዱካ ነው የምትባለው ቡና ማፊያ ዱካ ትባላለች። ከዛ ኩርሲዎች ምናምን ከፍ ያሉ ነገሮች ብዙ አይመቹኝም። በተለይ ድጋፍ የሌላቸው ነገሮች መደገፊያ ነገር በጣም እወዳለሁ። ከዛ ውጪ ደግሞ ይኸው አልጋዬም አንዱ ለኔ ልዩ መቀመጫዬ ነው። እንደ መቀመጫነት እጠቀምበታለህ አልጋዬን

የተበላሸ ነገር ማስተካከል አልችልም። ምክንያቱም በጣም ነው የምፈራ የምደነግጠውና ነገሮች ሲበላሹ ለማስተካከል በጣም ነው የሚከብደኝ። ብቸኛ አማራጬ ማልቀስ ነው። ማለት ነው ማልቀስ ወይ ደግሞ ፈጣሪን መጠየቅ ነው ያለኝ አማራጭ እንጂ ለማስተካከል አልሞክርም። ቶሎ ነው ተስፋ የምቆርጠው፥ ቶሎ አዝናለሁ ስሜቴ ቶሎ ነው የሚቀያየረው በቀላል ነገር ምደረሰት፥ በቀላል ነገር የማዝን ሰው ነኝ እና ነገሮች የተበላሸ ነገር ሲፈጠር እኔ ለማስተካከል አልሞክርም። የሚረዳኝን ማለት እንደ ነገሮቹ እንትን ነው። አሁን ለምሳሌ አንዳንድ ነገሮች ቤት ውስጥ ሊሆን ይችላል የሆኑ ነገሮች እየሞከርኩ ቢበላሽ ባለቤቴ ማስተካከል የሚችለው ከሆነ ባለቤቴ ጋር እርዳታ ነው የምትጠይቀው። ዙሮ እርዳታ ነው የምትጠይቀው ምንም ነገር የሚበላሹ ነገሮችን ለማስተካከል ቅድሚያ እርዳታ ነው የምጠይቀው። እኔ ለማስተካከል አልሞክርም በጣም ነው የምፈራው ሪስክ መውሰድ በጣም ፈራለው። በዛ ምክንያት የተበላሹ ነገሮችን ማስተካከል አልችልም። ኮንፊደንስ የለኝም እንደዚህ አይነት ነገሮች ላይ እና ደግሞ ቶሎ ነው የምቆ ተስፋ የምቆርጠው እና እስተካከል አይችልም ብዬ ነው የማስበው ቶሎ ብዬ እና ማዘን እና አማራጭ ወይ ማዘን ነው፤ ወይ ማልቀስ ነው። ማዘን አማራጭ እንጂ ከዛ ውጪ ተበላሽን ነገር ለማስተካከል አልሞክርም። በጣም ይከብደኛል እንትን ይሄ በሳይኮ በጣም እጎዳለሁ ሳይኮ እኔና ቶሎ አላስተካክልም እና እርዳታ ነው የምጠይቀው። ነገሩን ማለት እንደየ ነገሮቹ እንደተበላሹት ነገሮች ልዩነት ማለት ነው። ማን ሊያስተካክል እንደሚችል እንትን ማለት ነው የምችለው እርዳታ መጠየቅ ለምሳሌ ባለቤት ማስተካከል የሚችለው ነገር ከሆነ እሱ እንደዛ ማለሙያ እዛ ደግሞ እሱ እግዚአብሔር ማስተካከል የሚችለውን እሱ ፈጣሪ እንዲያስተካክል መጠየቅ፤ እርዳታ መጠየቅ እንጂ እኔ ለማስተካከል አልሞክርምና የተብላሽ ነገር ማስተካከል አልችልም።

ብዙ ጊዜ መክሰስ ሰዓት ፍሩት ነገሮችን ብጠቀም በጣም ደስ ይለኛል። በተለይ አቮካዶ እንትን ጁሱን መጠቀም በጣም ደስ ይለኛል። ከዛ ውጭ ግን ኖርማል መብላት ራሱ ቆንጆ ነው። ማንኛውንም አይነት ፍሩት ይሄ ፓፓያ አልወድም። ፓፓያ ሀባብ እና ዘይቱን አልወድም። ከዛ ውጪ ያሉትን ብርቱኳን ሊሆን ይችላል ማንጎ ሊሆን ይችላል አናናስ ሊሆን ይችላል አቮካዶም ስትሮበሪ እነዚህ እነዚህን እንደ መክሰስ ብጠቀምባቸው ደስ ይለኛል። ይኸው ዴዘርት ነው ግን እንደ መክሰስ ብበላቸው ደስ ይለኛል ከባድ ያልሆኑ ምግቦቹ መብላት እወዳለሁ ማለት ሆድ የማይከብዱ ነገሮች። ከዛ ውጪ ደግሞ ጣፋጭ ነገሮችን እነዚህ ደረቅ ኬኮችንም ሊሆን ይችላል ክሬም ኬኮችንም ሊሆን ይችላል። ጣፋጭ የሆኑ ነገሮችን ብበላ ደስ ይለኛል። ቸኮሌትንም ጨምሮ ማንኛውም አይነት ጣፋጭ ነገር ደስ ይለኛል። ከበድ ያሉ ምግቦችን መክሰስ ሰዓት መብላት አልወድም። ምክንያቱም ማታ መብላት ስላለብኝ በደንብ መክሰስ ሰዓት ትንሽ መቅመስ ነው የሆነ ነገር አነስ ያለ ነገር መቅመስ ነው። ግን ጣፋጭም ሊሆን ይችላል። ፍራፍሬም ሊሆን ይችላል እነሱን ሙዝ ስፔሻሊ ሙዝ መጣም ምርጥ ነገር ነው። እንደዛ ወተት እርጎ ብዙ ጊዜ እጠቀማለሁ ወተት እርጎ ጥሩ ነው። እና እንደውም የምናደርገው ምንድነው? መክሰስ ሰዓት ሰብሰብ ብለን እንትን ይሄ ፒዛ ምንድነው ችዝ እገዛና ቤት ውስጥ በቤት እንትን ፒዛ አጋግራለሁ ማለት ነው። እና ፒዛ እንበላለን። ከዛ ውጪ ደግሞ ፍራፍሬን ገዛና በተለይ በተለይ ሙዝና አቮካዶ አንድ ላይ ማንጎና ማንጎ እንደገና ለብቻው አድርገን ምንድነው የምናደርገው ስትሮበሪም ለብቻው አድርገን ሁሉንም በተለያየ እንትን በወተት እንፈጨዋለን ማለት ነው። በወተት ሙዝ በተለይ በወተት ሲፈጭ በጣም ደስ ይላል። በወተት አቮካዶና ሙዝ አንድ ላይ ሆነው ከዛ እሱን በወተት አብዛኞቹን ሶስቱን ስፕሪስ ማለት ነው። ደስ ይላል። በወተት የሆነ ነገር ሁሉ ይጣፍጣል ደስ ይላልና ወተት በጣም ከመውደዴ የተነሳ ከፍር ከፍራፍሬም ጋር እጠቀማለሁ። ከዛ ውጭ እርጎ ብዙ ጊዜ እርጎ በዳቦ መብላት በጣም ደስ ይላል። ወፈር ያለ እርጎ ማለት ነው። በዳቦ መብላት በጣም ነው ደስ የሚለው። በርበሬ ትንሽ በርበሬ ተደርጎበት ብቻ እነዚህ ከባባድ ስጋ ነክ ነገር ያልሆኑ ነገሮችን። ቅባት የበዛባቸው ነገሮችን አልወድም ምሳ ሰዓት ምንድነው? መክሰስ ሰዓት መብላት ያው ብዙ ጊዜ መክሰስ ቶሎ ቶሎ አንበላም መክሰስ አልፎ አልፎ ነው ማለት። ብዙ ጊዜ ቁርስም ምሳ እራት ነው መክሰስ አይካተትም። አሁን ላይ ካለው ወቅታዊ ሁኔታ አንፃር። ግን እግዚአብሔር ይመስገን እኛ ቤት መክሰስ አይጠፋም አለ። ልጅ እያለን ግን ማለት ነው። ልጅ እያለው ትዝ ይለኛል መክሰስ የሚሆነው ቆሎ ነበረ ቆሎ። እናታችን ትቆላና ከአስር ሰዓት እስከ አስራ ሁለት ሰዓት ባለው ውስጥ። መክሰስ የምንጠቀመው እኛ መቆያ ነው የሚባለው መክሰስ። በእኛ ቋንቋ መቆያ ነው የሚባለው። እሱንም የምንበለው ምንድነው? ቆሎ ነው ቆሎ ይቆላና የገብስ ሊሆን ይችላል የስንዴ ሊሆን ይችላል የሚያመርቱትን ማለት ነው። እንትንም ሊኖር ይችላል ባቄላ ተቆልቶ ተነክሮ ተቆልቶ ማንኛውንም ቆሎ የሚቆላ ነገር። እሱ እንደመክሰስ ነው የምንጠቀምበት የነበረ እና መክሰሳችን እሱ ነው። ከእሱ ትንሽ ራብ ካለን ደግሞ ከእሱ አለፍ ካለ ቤታችን ካለ ደግሞ ብዙ ጊዜ እንትን በብረት ምጣድ የሚጋገር ቂጣ አለ በ ብዙ ጊዜ ገብስ ነው የሚሆነው። ያው ጥቁር ጤፍ ነው የሚሆነው ብዙ ጊዜ ማለት ነው እና። ገብስ ወይ ጥቁር ጤፍ ብቻ ምንም ይሁን ወዲያሁኑ ተቦክቶ የሚቀባ ስስ የሆነ በብረት ምጣድ የሚቀባ የሚቀባ ነው። እሱ ይቀባና እዛ ከላይ በርበሬ በዘይት ወይ ደግሞ በቅቤ ታሽቶ ከዛ ይቀባል። ተቀብቶ እሱን ይሰጠን ነበረ ልጅ እያለን ጀምሮ መክሰስ መብላት እናታችን አስለምዳናለች። ቆሎ የሽምብራ የለም ሽምብራ የአተር ሁሉንም አይነት ጥራጥሬ ነገሮች ተቆልቶ በእኛ ሙያ ማለት ነው ተቆልቶ ይሰጠኝ ነበረና። መክሰስ የምወደው አሁን ላይ ጣፋጭ ነገሮች

መብራት ሲቆረጥ ብዙ ጊዜ እንደ መብራቱ ከባድና ቀላልነት ነው ለምሳሌ ቤት ውስጥ የሚቆረጥ ከሆነ ቆጣሪ አጥፍቼ እኔ ራሴ ላስተካክለው ልቀጥለው እችላለሁ። ቀላል ከሆነ ማለት ነው። ሁለተኛ ደግሞ አሁንም ከፍ ያለ ትንሽ መጠኑ ከፍ ያለ እኔ ማስተካከል ማልችለው አይነት መብራት ከሆነ። ባለቤቴን ጠብቄ እሱ ቴክኒሻል ማለት እንደዚህ መጠጋገን ስለሚችል እሱ እንዲሰራው አደርጋለሁ ያው እሱም ቤት ውስጥ ሚቆራረጡ ከግቢ ውስጥ ከሆነ ነው። መብራት ቤት ግቢ ውስጥ ሚቆረጥ ከሆነ እሱ እንዲቀጥለው አደርጋለሁ ከቆጣሪ አጥብቼ ማለት ነው። ሌላውና ትልቅ ነገሩ ላደርግ የምችለው እዚህ ቁጥር አለ። ወደ መብራት ሀይሎች ደውዬ እንዲያጠፉልንና መብራት እንደተቆረጠ መብራት ሀይል ጋር መደወል ነው። የሌላው አማራጭ ማለት ነው። ወደ ባለሙያዎች እና የመጀመሪያው ራሴ ቼክ አደርጋለሁ ከዛ ባለቤቴ ቼክ ያደርጋል። ካለበለዝያ ግን ከባድ ከሆነ። መብራት ሀይል ደውዬ እነሱ ናቸው መጥተው እንዲሰሩት የማደርገው እና ከዚህ በፊትም እንደዚህ መብራት ተቆርጦ ያውቃል። እና ደውዬ እነሱ መጥተው ነው እንትን ያሉት የመብራት ባለሙያዎቹ መጥተው አስተካክለው ሰርተውል ነው የሄዱት። ከዛ ውጪ ደግሞ ይሄ ተራ በየቀኑ የስቶብ መብራት ይቆረጣል ብዙ አይነት ቆይ መብራቶች ይመጣል ይበላሻል። ምናምን እና እሱን እኔ ወይ እኔ ነኝ ወይ ባለቤቴ ነው የሚሰራው። እና ብዙ ጊዜ ቶሎ ቶሎ ስለሚቆረጥ እንደዚህ አይነት ነገሮች ማለት በዝናብ በምናምን በንፋስ ስለሚቆረጡ። እንደዚሁ ፓወር ሲበዛባቸው ስለሚቆረጡ ቶሎ ቶሎ ለቴክኒሻል ለባለሙያ የመክፈል አቅም ራሱ ከባድ ነው። ማለት ቶሎ ቶሎ ስለሚቆረጥ። ስለዚህ ራሳችን ነን እንትን የምንለው ምናስተካክለው ምንቀጥለው በጣም ከፍተኛና አደገኛ ከሆነ ግን ወደ መብራት ሀይል ነው የምከፍለው። የምደውለው ደውዬ እንዲመጡ አደርጋለሁ እንደ አጋጣሚ ሆኖ እዚህ አካባቢ ናቸው መብራት ሀይሎች ያሉት ከእኛ ሰፈር ብዙም አይርቁም። በፍጥነት ነው ሊመጡት የሚችሉት እና መብራት ሲቆረጥ እኔ በዚህ መልኩ ነው። እንትን የምለው። ማስተካከል የምችለው ማለት ነው በመጀመሪያው እኔ አስተካክላለሁ ባለቤቴ ያስተካክላል ከዛ ባለሙያ እጠራለሁ ማለት ነው። እና መብራት በዚህ መልኩ እንቀጥላለን

ሌሎችን ማበረታታት ያው አቅሜ በፈቀደው ለማበረታታት እሞክራለሁ እና አበረታታለሁ ሌሎችን በደንብ ነው የማበረታታው ምክንያቱም ቢያንስ ቢያንስ እኔ የበረታውትን ያክል ለማበርታት እሞክራለሁ። ብዙ ጓደኞቼንም አበርትቻለሁ እርግጠኛ ነኝ። ብዙ ልጆችን የማውቃቸው በጣም ብዙ ልጆች ተስፋ የቆረጡ ልጆች ራሳቸውን ለማጥፋት የሚያስቡ ልጆች ልጆቻቸውን ማሳደግ የከበዳቸው ልጆች ነበሩ። አሁን ላይ ያለው ስራቸውን በስርዓት መስራት ያቃታቸው ልጆች ሱሰኞችም ልጆች ነበሩ። በማበረታታት እዚህ ከዚህ አውጥቻቸኋለሁ ከዚህ እንትን ማለት መልካም ነገራቸውን በማውጣት እዚህ ቦታ ደርሷል። እና እኔ በአቅሜ ብዙ ሰዎችን አበረታትቻለሁ ብዬ አስባለሁ። በምችለው አቅም ከእኔ በታች ያሉ ልጆችን ያው እኔ እካለሁበት ድረስ አበረታትቻለሁ ብዬ አስባለሁ። እኔ የራሴ ላይፍ ራሱ ለነሱ ብርታት ነው። ምክንያቱም በጣም ብዙ ውጣ ውረድ በጣም ብዙ ከባድ ነገር ህመም እራብ ስቃይ ብዙ ነገሮችን አልፌ እዚህ መድረሴ ለእነሱ ብርታት ነው የሚጨምርላቸው። እና እነሱ ከሚያሳልፉት አንፃር የኔን ስነግራቸው በጣም ቀላል አድርገው ያሰቡታል ለካ ቀላል ነው። ይሄ ነገር እና ያው ነገሮችን ካከበዷቸው ከባድ ናቸው ካቀለሏቸው ቀላል ናቸው። እና ይሄንን ስላቸው ራሱ በጣም ነው የሚበረታቱት። ማለት ቀጥታ የሆነ ሰው በቃ በጣም ስራ ከብዶት በጣም ኑሮ ከብዶት ከሆነ። የሆነ ምሳሌ ሰጥቼ ነገሮችን ካቀለልካቸው ቀላል ናቸው ካከበድካቸው ደግሞ ከባድ ናቸው ብዬ ስነግራቸው በጣም ነው የሚበረታቱት እውነትሽን ነው። አለ በቃ ይሄን ያክል መልካሙን ማየት ነው የሚሻለው እና ጥሩ ነገሩን ማየት ነው የሚሻለው። በጣም ብዙ ልጆች ራሳቸውን ከመጥላት ከዚህ ነገር ወጥተዋል ያላቸውን ነገር መውደድ ነው እና ሌሎቹን ማበረታታት የኔ አንዱ ተሰጦዬ ነው ብዬ የማስበው። ያው በርግጥ እግዚአብሔር አምላክ ከሰጠኝ ነገር አንፃር ነው። ማለት የምችለውን ነው የሰጠኝ የማልፈውን ነው የሰጠኝ ልክ እንደዛ ሌሎችንም ከእኔ አንፃር ይማራሉ ከእኔ አንፃር ብዙ ነገር ይወስዳሉ። መቼ እነደሆነ አናውቅም። የሚደርሰው ነገር የሚደርሰው ክፉ ነገር በጣም ቀላል እዚህ ከዚህ ባሰ ሊመጣ እንደሚችል ይሄ በጣም ተራ እንደሆነ። ለዛኛው ራስን ማዘጋጀት ነው የምሻለው ይሄ የሚያልፍ ተራ ነገር እንደሆነ ነው የምነግራቸው እና። በጣም ብዙ ልጆች ደስ ተሰኝተው ጭራሽ ከዛ ስሜት ወጥተው ነው የማገኛቸው። እና በርግጥም ነገሮችን ማቅለል ከፈለክ ቀላል ነው ይቀላል እኔ እንደዛ ነኝ። የማየው ነገር መሬት ላይ ብተኛ መሬት ላይ መተኛቴ ለኔ ማለት ትልቅ ውድቀት አይደለም ምን ችግር አለው ጤነኛ እስከሆንኩ ድረስ። መሬት ላይ መተኛቴ ኖርማል ነው። እና ሌሎችን እንደዚህ ኑሮ ላይ ዝቅተኛ ኑሮ ያላቸው ልጆች ስለሌላቸው የሚጨናነቁ ስለሌላቸው በጣም እንትን ስትረስ ውስጥ የሚገቡ ያላቸውን እያዩ የሚናደዱ ልጆችን በጣም ነው እንትን የምላቸው የምመክራቸው የማበረታታቸው። ይሄ መሬት ላይ መተኛት በጣም ኖርማል ነገር ነው አንድ አይነት ምግብ መብላት በጣም ተራ ነገር ነው ብቻ የሚበላ ነገር ይኑር። ስራም ቢሆን ማንኛውም ስራ መስራት ህሊና የፈቀደውን ከመጥፎ ከመጥፎ ስራ ውጪ መስራት በጣም ጥሩ ነገር ነው። ከትንሽ ጀምሮ ሊስትሮ ሊሆን ይችላል። መስራት ኖርማል ነገር ነው። እና ላይፍን ህይወትን ከቀለሏት በጣም ቀላል በጣም ቀላል ናት። ምክንያቱም ነገ ትተናት የምንሄድ እንደሆነች ስነግራቸው በጣም ነው የሚበረታቱት። በጣም ብዙ ልጆች ከድብርት ስሜት ወጥተዋል ከ በቃ ከማዘን ከብዙ ነገሮች ወጥተዋል። ራስን ከመጥላት ስሜት ወጥተዋል። እና ሌሎችን ማበረታታት የኔ ተሰጥኦ ነው ብዬ አስባለሁ። ራሴንም አበርትቼ ሌሎቹንም አበረታትቼ ነውና የምኖረው። እኔ ተሰጦዬ ነው እችላለሁ ብቻ አይደለም እንግዲህ ይሄን ነገር። ያበረታታኋቸው ልጆች ቢመሰክሩ ይሻላል ቢናገሩ ይሻላል

የምወደው ትምህርት ብዙ ጊዜ እኔ የምወደው ትምህርት በየአመቱ ይቀያየራል። ምክንያቱም እንደየአስተማሪዎቼ ነው ብዙ ጊዜ ትምህርቱን የምወደው ምክንያቱም በጣም ጎበዝ አስተማሪ። ሰፖርት የሚያደርግ አስተማሪ ሲኖር ያንን ትምህርት የበለጠ እየወደድኩት ነው። የምመጣና በየአመቱ ደግሞ አስተማሪዎች ስለሚቀያየሩ የምውደው ትምህርቱ ይቀያየር ነበር። በተለይ ልጅ እያለሁ እና እያለሁና ልጅ ሆኜ በጣም የምወደው ትምህርት ማትስ ነበረ ሂሳብ በጣም እወደዋለሁ። ህፃን ሁኜ በጣም በሱ ነበር ጎበዝ የምሆነው እና ከዛ ትንሽ ከፍ ብዬ አንድ በጣም የምወደው አስተማሪኝ ነበረ። እና እሱ የሚያስተምረው ምንድነው? አካባቢ ሳይንስ ነው አካባቢ ሳይንስ ሲያስተምር በጣም ሰፖርት ያደርገኛል በጣም ማለት ነው። ከትምህርት ቤቱ ራሱ እንደ እኔ የሚወደው ያለ አይመስለኝም። እሱ በጣም ነው የሚወደኝ ምናምን እና እንደ ልጁ ነው የሚያየኝ። በሱ ምክንያት አካባቢ ሳይንስን በጣም ጎበዝ ሆኜ ነበረ። እና ከዛ ወደ ላይ አምስተኛ ስድስተኛ ክፍል ስገባ ነው እንደ አስተማሪዎቹ። ሳብጀክቱንም እንትኑን የትምህርት አይነቱን መውደድ ጀመርኩኝ እና። አምስተኛ ክፍል ሂሳብ አስተማሪያችን እንደዚህ በተመሳሳይ በጣም ጎበዝ ስማርት ነበርና እንደ የሚያስተምሩን ቀለል አድርጎ ካስተማሩን በጣም ገብቶኝ ወድጄው ነው የምማረው። እና አምስተኛ ክፍል በጣም የምወደው ሂሳብ ነበረ ልክ እንደ ልጅነቴ ከዛ። ስድስተኛ ክፍል ደግሞ ምንድነው? መውደድ የጀመርኩት አማርኛ አስተማሪያችን በጣም ምርጥ ነውና በተግባር ነው ብዙ ጊዜ። አማርኛና ስነ ዜጋ አስተማሪያችንም ምንድነው? እንትን ፕሬዘንቴሽን ምንድነው? ውይይት ውጭ ላይ ምንድነው? የሚባለው አቀርባለሁ ውጭ ላይ ፕሬዘንቴሽን ነው እንግዲህ በእንግሊዘኛ እሱ አቀርባለሁ። የሆነ ርዕስ ይሰጠናል ሁሌ በየሳምንቱ እና ኮንፊደንስ እንዲኖረኝ ማውራት እንድችል እንደዚህ ማለት የሆነ ርዕስ ላይ በራሴ ሀሳብ አምጥቼ እያሰብኩ ማውራት እንድችል ያደረገችኝ መምህርት። ስኔ ዜጋ አስተማሪ ናት እያንዳንዱን ከመጽሐፉን ከመጀመሪያ ስድስተኛ ክፍል ላይ ከመጀመሪያ እስከመጨረሻው ድረስ። በእኔ በቡድን ነበር የምናቀርበው በእኔ ቡድን እኔ ብቻ ነበርኩ የማቀርበውና። የንግግር ክህሎቴን ያዳበረችልኝ አሁን እንደዚህ ማውራት የቻልኩኝ በእሷ ምክንያት ነው። በህዝብ ፊት ቆሜ ማውራት የጀመርኩት በእሷ ምክንያት ነው። እና የምወደው ትምህርት በዛ ሰዓት ስነ ዜጋ ነበረ በጣም ኮንፊደንስ እንዲኖረኝ ህዝብ መሃል። ይሄ የትምህርት ቤቱ ተማሪዎች መሃል ቀርቤ ውይይት ማቀርበው የሆነ ሀሳብ ማቀርበው እኔ ነበርኩና በዛ ምክንያት በጣም ነው የምወደው ያንን ትምህርት። ስነ ዜጋ ትምህርቴ። ከዛ ከፍ እያልኩኝ እንደገና ሂሳብ ወደ ማተስ ተቀየረ ሁሉ ነገር ወደ እንግሊዘኛ ተቀየረና። ማትስና ባዮሎጂ በጣም መውደድ ጀመርኩኝ ባዮሎጂ በተለይ በጣም ደስ እያለኝ መጣ ያው በአስተማሪዎች ምክንያት ነው ምክንያቱም አስተማሪዎቼ ጎበዝ ናቸው። ከዛ ሃይስኩል ስገባ በጣም መውደድ የጀመርኩት ምንድነው? ፊዚክስ ነው ፊዚክስ በጣም ምርጥ ምርጥ ስማርት የማይገባው ቦታው የማይገባው። በጣም ስማርት የሆነ እስከ አስራ ሁለተኛ ክፍል የሚያስተምር ሰውዬ ነው እና እሱ በጣም ነው የሚለፋብኝ የኔንም ሌሎችንም እና ጥሩ ውጤት እንዳመጣ። ያገዘኝ ፊዚክስ ላይ እሱ ነው። እና ኬሚስትሪም በዛው በጣም እወዳለሁ ደስ ይላል። ብቻ ከሃይስኩል በኋላ ምንድነው? ፊዚክስ ኬሚስትሪ እና ሂስትሪ በጣም መውደድ ጀመርኩ ሂስትሪ ስለሀገራችን። እውነታውን ነው የሚናገረው ብዙ ጊዜ የሆነ በጣም ሙስሊም አስተማሪ ነበረ እሱ በጣም ነበረ የሚነግረኝ የሚነግረን ማለት ትክክለኛ እውነቱን እና እንዲገባን ፈተና ላይ እንዳይከብደን በቀላሉ ትዝ እንዲለን። ቀለል አድርጎ ነበረ የሚያስተምረን ሂስትሪ አስተማሪያችን እና። ሂስትሪ የኔ ከፍተኛ ውጤቴ ሂስትሪ ነበረ። ምክንያቱም ሂስትሪ በጣም ወድጄው ገብቶኝ አንዴ ባስተማረኝ ነው የምፈተነው ሁሉ ድጋሚ አላጠናም ምናምን ትዝ ይለኛል ማለት ነው። እና ሄስትሪ ትምህርት በጣም የምወደው የመጨረሻው ትምህርት እሱ ነው።

ሽቶ አዎ በጣም ነው የምጠቀመው ሽቶ። በጣም ያው ሴት ልጅ ብዙ ጊዜ ሽቶ በጣም ነው የምትጠቀመው። እና እኔም ተጠቃሚ ነኝ ሽቶ በጣም እወዳለሁ። በተለይ ደግሞ የወንዶች አይነት ሽቶ በጣም ነው የሚመቸኝ። ምክንያቱም የወንዶች ሽቶ በጣም ደማቅ አይደለም። ደስ ይላል ለአፍንጫ በጣም የሚከብድ አይደለም። እና እሱ እንደሱ አይነት ቀለል ያሉ ሽቶዎች ይመቹኛል። እና እንደውም ፋሚሊን ጋር ሄጄ ምንድነው የማደርገው? የብራዘርን ሽቶ ነው ተቀብቼ ወይ ሰርቄው እመጣና ብዙ ጊዜ። ሽቶ ከመውደድ የተነሳ የትም ቦታ ሄድኩ ጓደኞቼ ጋርም ሄድኩ። ቤተሰቦቼ ጋርም ሄድኩኝ ምንድነው የማደርገው ሽቶ ነው። ተቀብቼባቸው ወይ ደግሞ ደብቄ ወይ ቀንሼ ማመጣባቸውና። ሽቶ ይሄን ያክል ነው የምወደው። ሌላ ነገር ሰው ሰው ጋር መዋዋስ አልወድም። ሽቶው ግን በቃ ቃል የለኝም ሁሉ ማለት ነው። በቃ ደስ ያለኝን ሽቶ ሰው ቢቀባኝ ሁሉ ደስ ይለኛል የማላውቀው ሰው ሁሉ ቢሆንም። ቢቀባኝ በጣም ደስ የሚለኝና ሽቶ በዚህ ልክ ነው የምወደው። ጥሩ ነገር ነው ሽቶው ሁለት ጥሩ ነገር ነውና። ይመቸኛል እኔ በጣም ነው የምወደው እጠቀማለሁ። መጠቀም ብቻ አይደለም እታጠብበታለሁ ማለት ነው የሚቻለው በጣም ነው የምጠቀመው። ዶድራንቶችንም ሽቶዎችንም። በጣም ዋጋቸው የጀመረ እንጂ እጠቀማለሁ ቤቴ ውስጥ በጣም ብዙ ሽቶዎች አሉ። ይኸው ለወንድ የተባሉትን ነው ብዙ ጊዜ ስለማልገዛ እነሱን ቤት ቤተሰብ ጋር እየሄድኩ። ወንድሜ ጋር ምናምን ሰርቅበት እንጂ። የሴት ሽቶ ቤቴ ውስጥ በጣም ብዙ ነው ያለው። ኢቭን ቆጥሬው አላውቅም ምን ያክል እንዳለ? ብዙ ስለሆነ። በተለይ ይሄ ቸኮሌት ሽታ ያላቸው ነገሮችን በጣም ነው የምወዳቸው። ሰው ራሱ ስጦታ ሲገዛልኝ ሽቶ ቢገዛልኝ ለኔ በቃ ምርጫዬ ነው ምንም ነገር አይግዛልኝ። ሽቶ ቢገዛልኝ ደስ ይለኛል። ጥሩ ሽታ ያላቸው በጣም የሚያስጠላ አፍንጫን በጣም ሳይነስ ውስጥም ለሳይነስም ያጋልጥ ወይ ደግሞ ይሄ ለሆነ ብቻ አፍንጫ ዝግት የሚያደርጉ አይነት ሽቶች ሳይሆኑ ለስላሳ የሆኑ። ረጅም ጊዜ የሚቆዩ። ሰውነት ላይ ገላ ላይ ወይ ደግሞ ልብስ ላይ ረጅም ሰዓት ሚቆዩ። ሽቶዎች በጣም ነው የምወደው። ማንኛውም አይነት ሽቶ መቀባት አልወድም። መርጬ ነው የምገባው በዛው ልክ ደግሞ በጣም በጣም ነፍሴ ነው እኔ። ብዙ ነገር ቢቀርብልኝ እዚህ ጋር ቦርሳ ጫማ ምናምን ምናምን ልብስ ምናምን ውስጥ ቢቀርብልኝ ራሱ። ቀጥታ ልመርጥ የምችለው ምንድነው? ሽቶ ነው ሽቶ በዚህ ልክ ነው የምወደው በጣም ማለት ነው። ኢቭን የሚበላ ነገር በጣም እወዳለሁ። ሽቶ ቢቀርብ ግን ሽቶ ነው የምትወስደው ምክንያቱም ሽቶ። አንዱ ረጅም ሰዓት ነው የሚቆየው እና። የምወደውን ሽቶ ነው መውሰድ የምፈልገው ረጅም ሰዓት የሚቆይልኝን እና። ከምንም በላይ ሽቶ እኔ ተጠቃሚ ነኝ። እጠቀማለሁ ከመጠቀምም በላይ ኦቨር እታጠብበታለሁ ማለት ይቻላል ሁሉ ነገሬን ነው። የምጠቀመውና ልብሴ በሙሉ ነው የሚረጨው። እንደ ውሃ ነው የሚረጨው እና ሽቶ በጣም በጣም ነው የምወደው በጣም የሽቶ ሱሰኛ ነኝ። በዚህ አጋጣሚም ስጦታ ለመስጠት ለኔ ካሰባችሁ ሽቶ ነው እሺ የማምጣት ሽቶ በጣም ስለምወድ። ቀለል ያሉ በተለይ የወንዶች እኔ ለወንድ ተባለ እንጂ እኔ የወንዶቹን በጣም ነው የምወደው ብዙ ጊዜ ተቀብቼ ምወጣው የወንድ ነው። የወንድ ሽቶ ነው ለራሴ የምገዛው ራሱ የወንድ ሽቶ ነው ለራሴ ገዝቼ የምገባውና። የወንድ ሽቶ በጣም ነው የምወደው ቀዝቃዛ ነው ደስ የሚል ነው። እና እሱን ሽቶ እወዳለሁ። እና ሽቶ በጣም ነው የምወደው አይ ላቭ ዩ ሽቶ። ሽቶ በጣም ደስ ይለኛል እንደ። ብቻ ውድ እየሆኑ ነው እንጂ በጣም እወዳቸዋለሁ ሽቶዎች

የምወደው መጠጥ ብዙ ጊዜ ለስላሳ በጣም ነው የምወደው። በተለይ ኮካ እኔ ኮካ ፋብሪካ ባለቤቴ ራሱ ቢያገኘኝ በጣም ሚሸልመኝ ሁሉ ይመስለኛል። ምክንያቱም ምንም አይነት መጠጦች ቢደረደሩ ቅድሚያ የምሰጠው ኮካ ነው። በተለይ ቅዝቃዛ ኮካ ኢቭን በአንድ ትንፋሽ ሙሉ አንድ ጠርሙስ ኮካ ልጨርስ እችላለሁ የጠርሙሱን ነው የምወደው። የፕላስቲኩን አልወደውም እኔ ተመሳሳይ ጣዕም አይሰጠኝም። ምናልባት እዚህ ኢትዮጵያ ውስጥ የጠርሙሱ ኦርጅናሉ አይመስለኝም ማነው የእንትኑ የፕላስቲክ ኦርጅናሉ አይመስለኝም። እና የጠርሙሱን በጣም ነው የምወርደው ደስ ይለኛል። እና የሆነ ሰዓት ኮካ ይጠፋብናል። እንደ ሀገር ይጠፋና በዛ ምክንያት ምን ለማጣጣም የምንጠጣው። ፒፕሲ ጠጣለው በጊዜ ፔፕሲ ከኮካች ቀጥሎ ፔፕሲ ደስ ይለኛል። ግን ኮካ በጣም ነው ደስ የሚለኝ ኢቭን። ሆዴን ነፍቶኝ እሱን ስጠጣ በቃ በአንዴ አስካሳኝና ባዶ ነው የሚሆነው። ደስ ይለኛል። ኮካ ከዛ ፔፕሲ በጣም ነው የምወደው። በርግጥ ስኳራማ ስኳር ያላቸው መግባቶች አይመከሩም። እኔ ከኮካ ከፔፕሲ እነዚህ ከመጠጣት ውጪ ዱስ ምናምን የታሸገ ምግብ አልወድም አልጠቀምም። ግን በጣም ደካማ ጎኔ የሆነኝ ምንድነው? አሁን ላይ ኮካ ፔፕሲ እና የኢትዮጵያ ውስጥ የሚመራት ደግሞ ሶፊ ማልት ማልት ማልታ መጠጦችን ማልት መጠጦችን በቃ እነሱን በጣም ደካማ ጎኔ ሆኖኛል። ሶፊ ማልታ አሁን በጣም ነው የምወደው። ግን እንደ ኮካ አይሆንም። ኮካ አስር ብጠጣ እሱን የሚሰለቸኝ ሁሉ አይመስለኝም እኔ በጣም ነው የምወደው። እንዴት መተው እንዳደረበኝ ራሱን ግራ ጎብቶኛል በጣም ስለምወድ። ከዛ ውጪ ከ ከእንትን ከእነዚህ ዋና ነው ኮካ ዋናው ነው። እና ከዚህ ውጪ ደግሞ ወተት ያደኩበት ከልጅነቴ ጀምሮ ህፃን እያለን ጀምሮ በየ አክስቴ ቤት አያቴን ቤት እህቴን ቤት ነበረ እናቴ ጋርም ነበረ። ከሁሉም ሰው ላም ግዴታ ይኖራል። የሀበሻ ወተት ደግሞ በጣም ነው የሚጣፍጠው ከፈረንጅ ወተት። ከፈረንጅ ላም ያፈሻ ብላም በጣም ነው ወተቷ የሚጣፍጠው። ኢቭን ያለው ጥንካሬ አሁን ያለው ነገር ያለው በልጅነቴ በጠጣሁት ወተት በበድለውት ቅቤ ነውና። ወተት ከልጅነት ጀምሮ መጠጣት ስለጀመርኩኝ ኢቭን እኔ ልጅ የተወለደው በእኔ ታናሽ በሁለት አመቴ ነውና። ብዙ ጊዜ እኛ አካባቢ በሁለት አመት ልጅ ጡት ጡት አያቆምም ብዙ ጊዜ ማለት ነው እርግዝና ሰዓት ላይ አያቆምም። እኔ እንግዲህ አንድ አመት ምናምን ሆኖኝ ነው ያቆምኩኝ። ከዛ እርጉዝ ስትሆን እኔ እናቴ እርጉዝ ስንፍሰት ስትሆን እኔ አቆምኩኝ እና ወተት ነው የምጠጣው ማለት ነው። እና እኛ ጋር የዱቄት ወተት አይታሰብም የለም እንደዛ ነገር አይታሰብም። ዋና ወተት ነው የላው ወተት ነው የምጠጣው። በዛ ተጽዕኖ አሁንም ድረስ የላም ወተት በጣም ነው ደስ የሚለኝ። ስፔሻሊ ደግሞ የሀበሻ አላም በጣም ነው የሚጣፍጠው የሀበሻ አላም ወተት እና ወተት እስካሁን በጣም የምወደው መጠጥ ነው። ከዛ ቀጥሎ ደግሞ ጁስ ማንጎ ጁስ ደስ ይለኛል። ይኸው ማንኮ ጁስ አቮካዶ በወተት አሁንም በወተት ተፈጭቶ ምናምን ነው አቮካዶ ማንኩም በወተት ተፈጭቶ። ውሃ ሳይሆን ወተት ሲሆን በጣም ነው ደስ የሚለኝ። እና ስለው ወተት ተፈጥሮዬ ከሆኑ መጠጦች ውስጥ ወተት ለኔ አንደኛ ትልቁ ነገር ነው። ያው ውሃ ምንም ቃል የለውም። የምትወደው የምትጠራ የሚባል አይደለም ውሃ ማለት ህይወት ስለሆነ። ስለ ውሃ ምንም አይነት ማብራሪያ አልሰጥም። ምክንያቱም ውሃ ማለት ምን የማያሰለች ነው። ወተት ሊያሰለች ይችላል በጣም መአት ብጠጣ አሁን አምስት ሊትር ውሃ በአንድ ጊዜ መጠጣት እችላለሁ። አምስት ሊትር ወተት ግን በአንድ ጊዜ መጠጣት አልችልምና ውሃ ከቃል ከዚህ ውስጥ አይካተትም። ህይወት ነው። ጠላውም ወደድኩም ሊባል አይችልም። ከዛ ውጪ ግን ኮካና ወተት ከታሸጉ ምግቦች ከታሸገ ነገር ኮካ በጣም ነው የምወደው። በጣም ቀዝቃዛ ኮካ ከሆነ ነው። ሙቅ ኮካ አይመቸኝም። በጣም ቀዝቃዛ ኮካ ሲሆን። ኮካ እወርዳለሁ ከዛ ውጪ ግን ወተት የኔ በቃ አንደኛ

የቤት እቃዎቼ ብዙ ናቸው በጣም ብዙ ናቸው ዘርዝሬ መጥቀስ አልችልም ምክንያቱም አላውቃቸውም በጣም ብዙ ናቸው። ኪችን ያሉት ራሱ ምን ያክል እንደሆነ አላውቅም። ግን እንደ ጀነራል የማስታወሰው የምሰራ የምገዛቸውን ትዝ የሚለኝ የገዛኋቸው በዛ አድርገህ የምገዛቸውን ነገሮች ልጥቀስህ። ኪችን ውስጥ ምን አይነት እቃ አለኝ? ያው ሴሪ የሆኑ ሴት ያላቸው ምንድነው አንትኖች ወጥ ማቅራቢዎች። አራት አምስት ያክል የተለያየ እንትን ከለርም የተለያየ ቀምለትም ያለው በሴራሚክ አለ። በፕላስቲክ በማይክ አለ በብርጭቆ አለ። አራት ብቻ አይደለም ከዛ በላይ ነው ሴት ያላቸው ማለት ነው። እነዚህ ሲንግል ሲንግል የሆኑት በጣም መዓት ናቸው ግን። ያላቸው አምስትና ከዛ በላይ ያው እስከ አስር ራሱ ሊሆኑ ይችላሉ። አላስታውስም ብረት ሁላ አለ ለካ የብረት አለ ብዙ አይነት አለ። የብረት የብረት ብዙ ናቸው። ነጭም አለ በሲልቨር በከለር ወርቃማ ከለር አይቼአለሁ። ከዛ ደግሞ እንትን ሁላ አለ። የብርጭቆ በጣም ብዙ አይነት የብርጭቆ ሰቶች አይቻለሁ። ሰራሚች በጣም ብዙ አይቻለሁ ሰት ያላቸው ሴር ያላቸው ማለት ነው። ሴራሚክ አይቻለሁ ማይካም አለ አሁን ልጆች እንትን እንዳይሰብሩት የምንጠቀምበት ራሱ ማይካ ነው ማይካ የወጥ አቅረቢያ ነው። ከዛ ውጪ የምግብ መመገቢያ ትሪ በጣም ቤት ውስጥ ያው ትሪ በጣም እንጠቀማለን። አንድ ላይ ነው የምንበላው ፋሚሊ አንድ ላይ ነው የሚበላው እና በጣም ብዙ አይነት ትሪ አለ። ይሄ ከእንጨት ትሪ ጀምሮ ማለት ነው የእንጨት ትሪ። የዋንዛ እንጨት ማለት ነውከሱ ጀምሮ። ብዙ አይነት ትሪዎች አሉን። ትንንሽ ማይካ ሳህኖች ሴራሚክ ሳህኖች በጣም ብዙ ናቸው። ይሄን ያክል ቁትር ብዬ አላልስብም ኝ እስከ ሃምሳ ምናምን ይሆናሉ። ከዛ ውጪ ብዙ ብርጭቆዎች አሉ ብዙ አይነት የወይንም የሻምፓኝም የጁስም የውሃ መጠጫዎች የውስኪ መጠጫዎች ብዙ አይነት ብርጭቆዎች ሉ። ይሄን ያክል ነው ብዬ መገመት እንትን ይለኛል። ሰዎች እኔን ለመጠየቅ ሲመጡ የቢሮዎቼም ወዳጆቼም ሲመጡ ምንድን ነው የቤት እቃ ብዙ ጊዜ ይዘው ይመጣሉ እና በጣም ኳሊቲ ኳሊቲ እቃ ያላቸው የቱርክ እቃዎችህ ናቸው። አብዛኛውን እኔ ቤት ያሉት አብዛኞችሁን ከውጪ ነው የማመጣቸው እዚህም ያሉት እንደዛው ናቸው። እና ብዙ አይነት ብዙ አይነት የቤት እቃ አለኝ። ሌላው ደግሞ ያው አልጋ ከአራት በላይ አልጋ ይኖራል። የልጆች አለ የሰራተኛ የእንግዳ የኛ ምናምን ይኖራል። እንደገና ደግሞ ቲቪ ቲቪ በልጆችም እኛም ክላስ አለ ዋናው ሳሎን አለ ከዛ የእራት ወንበር አለ። የምግብ መመገቢያ ትልቅዬ ሰፊ እትን ሶፋ አለ በጣም ትልቅ ነው ያው እንደቤቱ ማለት ነው። መጋረጃዎች አሉ ምናምን ማለት የቤት እቃ ትልቅ ቤት ላይ ከባድ ነው ይሄ አለ ብሎመናገር እና። ቁም ሳጥን ሙሉ ቁም ሳጥን ቤት አንድ ቤት ሙሉ ቤት ሙሉ ቁም ሳጥን አለ። የልጆች አልጋ አለ ምናምን። ከመኪና ጀምሮ መኪና የቤት እቃ አይደለም ለካ ብዙ አይነት የቤት እቃ አለ። የምጠቀማቸው ቦይለር የውሃ ማፍያ የሻይ ማፍያ ብርጭቆዎችም አሉ። እንደገና ደግሞ በጣም ብዙ ነገሮች አሉ። ማለት ይሄን ይሄን ማለት ይከብደኛል። በጣም ትልቅ ቤት ነው በጣም ትልቅ ቤት ደግሞ እያንዳንዱን እቃ እንትን ማለት አልችልም። መሸምደድ አልችልም እና። ብዙ አይነት እቃዎች አሉኝ የቤት እቃዎች። ከቡና ማፍያ ጀምሮ ጁሰሮች አሉ። በጣም ብዙ የጁስ መፍጫዎች አሉ የሽንኩርት መፍጫዎች አሉ። የስጋ መፍጫ አለ በጣም ብዙ እቃ አለ። በትንሹ ይሄን ይመስላል

የድርጅቱን ባህል አወ እወደዋለሁ ምክንያቱም የራሴ ፋሚሊ ያወጣው ባህል ነው ባህሉ እማዬ አባዬ ያወጡት ስለሆነ እወደዋለሁ። ያው የሚስማማኝን ምክንያቱም የነሱ ልጅ ነኝ። እና ማለት ለየት ያለ ባህል አልለመድኩም አስተዳደጌ የነሱን ባህል ስለሆነ በድርጅት ውስጥ ከልጅነት ጀምሮ እንዳሳልፍ ስለተደረኩኝ የድርጅቱን ባህል በጣም ነው የምወደው። ጥሩ ነው ደስ ይላል። ምክንያቱም ሁሉም ሰው የሚስማማበት አይነት ባህል ነው ያለው። ለማንኛውም ሰው ተስማሚ ነው። ከታች እስከ ላይ ላሉ ሰዎች ተስማሚ ነው ፖዘቲቭ የሆነ ነገር ነው ያለው። ብዙም ሰዎችን መብታቸውን የሚጋፋ ነገር የለውም። ለምሳሌ አንዳንድ ድርጅቶች አሉ በድርጅት ውስጥ ምንም አይነት የፍቅር ግንኙነት ሊኖር አይገባም የሚሉ ሰዎች አሉ። ግን እንደዛ ልክ አይደለም ምክንያቱም ስራ ለመኖር የምንሰራው ስራ እንጂ ዋናው ህይወታችን። ያልፋል ዙሮ ህይወታችን ያልፋል። እና አባዬም እማየም የማየም ቤተሰቦች ያወጡት ነገር በጣም ፍትሃዊ ፍትሃዊ የሆነ ነው ለሁሉም ሰራተኛ። እና እወደዋለሁ። እኔም እንደማንኛውም ሰራተኛ ባህሉን አክብሬ ነው የምኖረው። ግዴታ ስለሆነ እና የደረጃቱን ባህል በጣም ነው የምወደው። ብዙ ነገር ሴቶችን በተለይም የሚያበረታታ ነው ለሴቶች ቅድሚያ የሚሰጥ ነው። በኢትዮጵያ ውስጥ ከባድ ነው ሴት ከፍ ማለት ከቤት እመቤትነት ያለፈ እንትን የላትምና። ያው ቤት እመቤት መሆን ቆጥሮ ነው ሲያልፍ። ብዙ ማንበት ሲኖር ግን ሳይኖርም ቤት መሆን አማራጭ ስላጣች እንጂ ቤት መሆን የምትፈልግ ሴት ያለች አይመስለኝም። እና ለሴቶች ቅድሚያ የሚሰጥ ነው። ከባህሉ አንዱ ብዙ አይነት ባህል አለ። ስራ ላይ በጣም ሰሪየስ ነው። ባህላችን ስራ ላይ ምንም አይነት የጓደኝነት ወይ ደግሞ ይሄ ጨዋታ ጊዜ አይኖርም። ከስራ ሰዓት ውጪ ነው ወደ ጨዋታ። የምንመጣው እንጂ ስሬስ ነን በጣም እንደዛ ተደርጎ ነው ባህሉ ይሄ። እንትን ያለው እና የድርጅቱ ባህል በጣም ምርጥ ነው እርግጠኛ ነኝ። እዚህ የሚሰሩ ሰራተኞች የራሳቸውን የሆነ ድርጅት ቢከፍቱ ያንን ባህል አስቀጥሎ የኛን አይነት ድርጀት ባህል ቢያስቀጥሉ በጣም ነው የሚጠቅማቸው። ለራሳቸውም ለወደፊት የሚጠቅም አይነት ነው። የራሳቸው ድርጅት ቢሚኖራቸው ማለት ነው። እና በጣም ምርጥ ነው። ለኔ ወደዋለሁ ለማይወደው ሰው ይኖራል ምክንያቱም ምናምን የሚወድ ሰው። ጎቦ። የለመደ ሰው። እንደገና ደግሞ ማጭበርበር የለመደ ሰው። ዋዛ ፈዛዛ የሆነ የሚወድ ሰው እንደስ እንደዛ ላይወደው ይችላል። እኔ ግን በስራዬ የራሴም ስለሆነ ሊሆን ይችላል አላውቅም። በጣም ስሬስ ነኝ ቀልድ አላውቅም ጨዋታ አላውቅም በስራ ሰዓት። አላግባብ የሆኑ አሰራሮችን አልወድም። ሙስናን የመሳሰሉትን አልወድም። እና በዛ የተነሳ የስ ባህሉ የድርጅቱ ባህል ደግሞ ይሄንን ማለት ጥሩ ጠንካራ ሰራተኛን ከፍ የሚያደርግ ባህል ነው ያለውና። እኔ የድርጅቱን ባህል በጣም አወደዋለሁ በጣም አከብረዋለሁ። እናም ሚዛናዊ ነው ፍትሃዊ ነው እኔ በጣም ነው የምወደው ባህሉን

አዎ ከዚህ በፊት እንደነገርኩህ ወተት በጣም ነው የምወደው። ያው ህፃን እያለሁ ገና በአንድ አመት ከምናምን ወሬ ነው። እናቴ ሌላ ልጅ ያረገዘችው ማለት የኔም ታናሽ አረገዘችውና ያው እኛ ገጠራማ አካባቢዎች ደግሞ እያንዳንዱ ሰው በትንሹ አንድ ላም ይኖረዋል። እኛ ደግሞ ትንሽ ኢኮኖሚ ትንሽ ከፍ ያለ ስለሆነ ሁለት ላም ነበረ የነበረን። እንደገና አክስቴም አላት ላም አንድ አካባቢ ነው የምንኖረው። እህቴ አግብታ በጣም የመጀመሪያው ታላቅ እህትያ ገብታለች እና እሷም ላማ አላት እና ሶስታቸውም ላማ አላቸው። አመቱም ሁሉ እኛ ቤት ወተት ይጠጣል ማለት ነው። እና እኔ ልጅ ህፃን ሆኜ ምንድነው ቶሎ ነው የተረገዘብኝና። ሌላ ልጅ የተወለደው በሁለት አመቴ ነው። ስለዚህ ይልኩዙና አንድ አመት ከምናምን እኔ ላይ። አንድ አመት ከስድስት ወር ምናምን ላይ ጡት ታቆምኩኝ ነበረ እና። ምንድነው የምጠጣው ወተት ነው እና ከልጅነቴ ጀምሮ ወተት በጣም ነው የምጠጣው እንደ ውሃ ማለት ይቻላል። ወተት ይጀመር እኛ አካባቢ ውሃ ብዙ ለመጠጥነት አንጠቀምም ያው ስንበላ ከሆነ። እንደ መጠጥነት የምንጠቀመው ምንድነው ወተት ነው። ወተት አለ በጣም አለ። ያው ብዙ ጊዜ ትልልቆቹ ጾም ላይ ጾም ስለሚጾሙ ህፃን እያለን እኔ ነበርኩ የምታጣው እኔ በጣም መጣጣ ነበር ምክንያቱም እንዳልጎዳ ጦር ቶሎ ስላውቀው። መጥባት ቶሎ ስላውቀው በዛ ምክንያት በጣም እጠጣ ነበርና የእሱ ተጽዕኖ ምንድነው? አሁንም ድረስ ቦታ በጣም ነው የምወደው። ከልጅነቴ ጀምሮ ዋናውና ትልቁ መግቤም መጠጤም ወተት ስራ ሆነ ማለት ነው። እና ወተት በጣም ነው የምወደው። በጣም አሁን ላይ እንደ አጋጣሚ ሆኖ እንግዲህ ከዛ አካባቢ ወጥቼ ወደ ከተማ ስለገባው ይሄ ነገር ሁሉ ቀርቷል። ግን የሚገርመው ውሃ የተበረዘበትም ወተት ቢሆን እዚህ እንደ አቅሜ እየገዛሁ እጠጣለሁ። ምክንያቱም ተጽዕኖ አልለቀቀኝም በጣም ነው የምወደው በጣም ነው የምናፍቀኝ። አሁን ላይ ቄንኛ ሆኜ የመቆሜ ጠንካራ ሆኜ ጥሩ ጥሩ ውስጣዊ እንትን ምንድነው ሰውነት ገንብቼ በማደጌ ነው የሚመስለኝ። ምክንያቱም በወተት እስከ ጥግ ድረስ ጠጥቻለሁ። በጣም ጠጥቻለሁ እና እሱ እሱ ነገር አሁን እንዴት ጠንካራ እንደሆነ አድርጎኛል። በሽታ ተከላካይ እንድከላከል ብዙ ነገሮች ላይ ብቻ ሰውነቴን የገነባኝ ወታት ነው። እና ወታት በጣም ነው የምወደው አሁን እኔ ግን ምንድነው ማግኘት ከባድ ነው ምክንያቱም። ከዛ አካባቢ ሙሉ ለሙሉ በጣም ብዙ ኪሎ ሜትር ረቄ ወጥቻለሁ ከፋሚሊዎቼ እና ቶሎ አላገኛቸውም። አይልኩልኝም ቢልኩልኝም ምንድነው ወረክቶ እርጎ ሆኖ ነው የሚመጣው። ቢልኩልኝ ራሱ እና ግን ቢላክ አይላክልኝም ምክንያት እምሩቅ ነው። መጣ አእምሮክ ገጠራው ኪሎ ኪሎ ሜትር ርቀት ላይ ያለ ነው። እና ወተት አይላክልኝም እዚህ ለመግዛት እሞክራለሁ። ምክንያቱም እዚህ በጣም ከባድ ነው ወተት ማለት በጣም ውድ ነገር ነው ኢትዮጵያ ውስጥ። አንድ ሊትር መቶ ብር ነው የምሸጠው። አንድ ሊትር መቶ ብር ደግሞ ወጣ ከባድ ነው ግማሽ ሊትር እንኳን በቃ እንደዛ ሃምሳ ማለት ነው። ሃምሳ ብር ለወተት ብቻ ማውጣት ይከብዳል በጣም ነው የምከብደው። ምክንያቱም ዝቅተኛ የኖረው ደረጃ ላይ በተለይ ከተማ እንደኔ ወጣት ሆኖ ከተማ ይገባልኝ። ዝቅተኛ የኑሮ ደረጃ ላይ ስለሚሆን ዋና ዋና ነገሮችን እናመማላ እንደ ወተት የምንጠጣበት እንትን ላይ አይኖርምና ወተት እየወደድኩ ግን መጠጣት አልቻልኩም። ምክንያቱም ያው በየቀኑ ሃምሳ ብር ማውጣት ማለት። በሰላሳ ቀናት አንድ ሺህ ስምንት መቶ ብር ለውተት ብቻ መመደብ አለብኝ ማለት ነው። ግን እና አንድ ሺህ ስምንት በትንሽ ደግሞ በዚህ ምክንያት። አሁን ላይ የማልጠጣው በኢኮኖሚ አንፃር ነው። እንጂ የወተት በጣም ደካማ ጎኔ መጠጥ ከተባሉት ውስጥ እንደ ወተት የምወደው። የለም በቃ ቅዱስ ምናምን አልወድም። እንደ ወተት በቃ አንደኛ ወተት ደኔ ልዩ ትልቅ ነገር ነው። ወተት በጣም የምወደው

በስራ ጊዜ ገደብ አዎ አስተካክላለሁ ገደብ ግዴታ ነው። ገደብ ሊኖር ይገባል ኦቨር የሆነ የስራ እንትን እንዳይኖር ራስንም መጠበቅ አስፈላጊ ስለሆነ። የስራ ጊዜ ገደብ ይኖረኛል ምክንያቱም ከፕሮግራም ነው በፕሮግራም ነው የምንቀሳቀሰው። አለበለዛ ኦቨር የሆነ ጭንቀት ይኖራል ምክንያቱም ስራ አያልቅም። ሁሌም ስራ አለ ስራ የሚያልቅበት ጊዜ አይኖርም። ስለዚህ የስራ ገደብ ማስተካከል ግዴታ ነው። ሰዓት ይኖረናል በስራ በገባን ሰዓት በስርዓት ነው የምንሰራው ከዛ ውጪ። ከወጣሁ በኋላ ግን ማለት ሰዓቴ ካለፈ በኋላ ትንሽ ትንሽ እያልኩ የምቆይበት ሰዓት የለም። ገደብ ይኖረኛል ምክንያቱም እኔ መጀመሪያ ቅድሚያ ለራሴ ነው የምሰጠው ራሴን መንከባከብ አለብኝ። ራስን ለመንከባከብ ደግሞ ዋናውና አንደኛው የስራ ገደብ ሊኖር ስለሚገባ ማለት ነው። እና የስራ ገደብ አስተካክላለሁ ለኔ ብቻ አይደለም ለሰራተኞችም ለሁሉም የስራ ገደብ እንዲኖር ነው የማደርገው ማለት ነው። ምክንያቱም የስራ ገደብ ግዴታ ነው። ማለት ወጥሮ የሚሰራ ሰው የስራ ገደብ ሊኖረው ይገባል እና። የስራ ገደብ እኔ በበኩሌ አለኝ ለምሳሌ አስራ አንድ ሰዓት ተኩል ከሆነ የምወጣ ከዛች አንዲት ደቂቃ አላሳልፍም የስራ ገደብ አለኝ ማለት ነው። ከዛች አንዲት ደቂቃ ማሳለፍ አልፈልግም እየሰራሁ ያለሁትን ጥየው ነው የምወጣው ምክንያቱም። ለራሴ የሆነ ታይም ሊኖረኝ ይገባል በቃ ከአስራ አንድ ሰዓት እስከ አስራ አንድ ተኩል። ጨርሼ መውጣት አለብኝ ከዛ በኋላ እስከ አስራ ሁለት ሰዓት ቤት መገኘት አለብኝ። እና ለልጆቼም ግዴታ አስፈላጊ ስለሆነ ኦቨር የሆነ የስራ መስራት አስፈላጊ አይደለም። ዋናው እንደዚህ እየለፋን ያለነው ምንድነው? ጥሩ ትውልድ ጥሩ ልጆች ጥሩ ቤተሰብ አፍርቶ ማለፍ ነውና እሱ ደግሞ ገንዘብ ብቻ አንዱ በቂ አይደለም። ጊዜም በቂ ስለሆነ በቂ አስፈላጊ ስለሆነ። ጊዜ ስለዚህ ቤቴ ጋር በጊዜ መገኘት ለልጆቼ በጊዜ እራት ልሰራላቸው ይገባል ልንከባከባቸው ላጥባቸው ሁሉ ነገር ላደርግ ይገባልና። የስራ ገደብ አስፈላጊ ነው ብዬ ነው የማስበው። እኔ የስራ ገደብ አለኝ በዚህ ምንም ድርድር የለም ምንም እንትን የምለው ነገር የለም ያለ ስራ በስራ ቀን። ከስራ ቀን ውጭ ስራ ቦታ አልገባም። እና የስራ ገደብ በደንብ አስተካክላለሁ። ለመግባት ደግሞ ወደ ቢሮ ለመግባት ደግሞ ገደብ አለ። ሁለት ሰዓት እስከ ሁለት ተኩል ወደ ቢሮ መግባት አለብኝ። እሱ ማለት እንግዲህ የስራ ገደብ ማስተካከል ነው እኔም ሰራተኞቼም። ፐርፌክት ከሁለት ሰዓት እስከ ሁለት ተኩል ገብተው ስራ መጀመር አለባቸው። ስራ ገበታቸው ላይ መገኘት አለባቸው እና ማርፈድም ፈጽሞ አይቻልም። በዛው ልክ ማለት ነው ልክ አስራ አንድ ተኩል እንደሚወጡት ሁሉ አንድ ሰዓት ተኩል ለማን ሁለት ሰዓት ተኩል ደግሞ መግባት ግዴታ ነው። ይሄ ቀድሞ መግባት ወይ ደግሞ አርፍዶ መግባት እኔ ጋር አይታሰብም በሰአቷ እገባለሁ በሰአቷ እወጣለሁ። እና የስራ ገደብ የስራ ጊዜ ገደብ አስተካክላለሁ

በዚህ ቅዳሜና እሁድ ላደርግ የምትችለው ምንድነው? በመጀመሪያ ቅዳሜ ብዙ ጊዜ ባለቤቴ ስራ ቦታ ስለሚሆን። ከእህቴና ከወንድሜ ባለቤት ከሚስቱ ጋር ሆኜ አንዳንድ ቦታዎች ለመሄድ ነው የምሞክረው። እና የወንድሜ ልጅ አለ ማጫወት በጣም ነው ደስ የሚለኝ የወንድሜ ልጅ ማጫወት። አቅዳሜ እሁድ በዚህ ቅዳሜ እንደዛ አደርጋለሁ። ከልጆቼ ጋር ሆኜ ምንድነው የማደርገው? መጀመሪያ ለጠዋት ላይ ምንድነው ትምህርት ቤት እንሄዳለን። ትምህርት ቤት መንፈሳዊ ትምህርት ቤት ማለት ነው። ሄደን በገና ከሆነ በገና ለመማር እንሄዳለን። ከልጆቼ ጋር ከዛ እንማርና ምንድነው የምናደርገው? ወደ ፋሚሊ ቤት ነው የምንሄደው በዛው ወደ ፋሚሊ ቤት እንሄዳለን። ከዛ ፋሚሊ ስንጫወት አምሽተን ማታ ያው እንግዲህ የምንመለስ ነው የሚሆነው። ቅዳሜ እንደዛ ነው የሚሆነው። እሁድ ደግሞ ጠዋት ቤተክርስቲያን ሁሉም ሰው ሁሉም አማኝ ቤተክርስቲያን ይሄዳል እኛም እንሄዳለን እሁድ። ከዛ እሁድ ከሄድን በኋላ ምንድነው ምናደርገው? ጻድቅ ምናምን እንበላለን ጻድቅ ከበላን በኋላ። እዛው በገና ተጨማሪ ወይ ቅዳሜው እሁድም ነው የምንማረው። እንማራለን በገና ከልጆቼ ጋር ከዛ ከሰአት ተመልሰን መናፈሻ ነው የምንሄደው። መናፈሻ አካባቢው መዝናኛ ልጆቼን ለማዝናናት ከቻልኩ ደግሞ ቤተሰብ ጋር ህፃናት ካሉ እነሱን ይዤ ወደ መዝናኛ ቦታ ነው የምሄደው። በዚህ ቅዳሜና እሁድ ሁሌም የተለመደ አይነት ስለሆነ እንደዛ ነው የማደርገው። እና እሁድ እንግዲህ ያሰብነው ኩሪፍቱ ከልጆች ጋር መሄድ ነው። ባለቤቴም አለ። እና ደግሞ ሰርግ አለ። ጓደኞቻችን ከዚህ በፊት ጓደኛችን አንድ ጓደኛችን ያገባል። እዛ ጋርም ፕሮግራም አለ የጥሪ ካርድ ደርሶናል ለእሁድ። ብዙ ፕሮግራማችን አሉ እሁድ ላይ ሰርጎች አሉ። ይው ከምናፈሻ ወይስ ደግሞ መዝናኛ በኋላ ልጆችን ቤት ፋሚሊ አስቀምጠን እኛ ወደ ማታ አካባቢ ወደ ሰርግ የምንዞር ነው የሚሆነው። ምክንያቱም ማህበራዊ ኑሮ ግዴታ ነው። እና በአሁኑ ከዚህ ቅዳሜና እሁድ እሁድ የምናደርገው ከባለቤቴ ጋር ይሄም ሰርግ መሄድ ነው። ቅዳሜ ደግሞ እንግዲህ በገና መማር መንፈሳዊ ትምህርቶችን መማር ቤተክርስቲያን ሄደን ከዛ ፋሚሊ ጋር ቀሪውን ሰዓት ማሳለፍ ነው የሚሆነው። ቅዳሜና እሁድ በመጣሁ ቁጥር የኔ በጣም ሰላም የሚሰማኝ ከቤተሰቦቼ ጋር ማሳልፍበት ከስራው ውጪ የሆነ የእናትነት ስሜት የሚሰማኝ እንደገና ደግሞ እንደ ልጅ ሁሉ የሚያደርገኝ ምክንያቱም ቤተሰብ ጋር ስለምሄድ ልጅ ነው የምሆነው። ልጆቼ ከቤተሰብ ነው የሚሄዱት እና እኔ እነሱን የምቆጣጠርበት ሰዓት አይሆንም። እኔም እንደነሱ የምጫወትበት ሰዓት ነው። አንደኛ ሁለተኛ ደግሞ መንፈሳዊ ነገር ስለምማር ያው እንግዲህ ይሄ ልጆቼ ከእኔ ጋር በመማራቸው በጣም ደስተኛ ነኝ። እና መንፈሳዊ ትምህርት በመማራችን በገናን ጨምሮ ብዙ ነገር በማድረጋችን በጣም ደስተኛ ነኝ። ቅዳሜ በተለይ ለኔ በጣም ምርጥ ቀን ነው። ምክንያቱም በገና ረዘም ላለ ሰዓት በአሁኑም ቢሆን ሁሌም በአሁኑም ቅዳሜ ሊሆን ይችላል። እንድሁም ረዘም ላለ ሰዓት ነው። በገና የምንማረው ከልጆቼ ጋር ተመርቀዋል አሁን ሁለተኛ ደረጃ ተመርቀዋል። ሶስተኛው እና የመጨረሻው ይቀራል። ከዛ ውጪ ግን በገና ሁሌ ነው የምንሄደው በገና ብቻ አይደለም ሌላ ውዳሴ ማርያም መዝሙር ዳዊት እንማራለን። ምናምን እና ሁሌም ቅዳሜ ቤተክርስቲያን እስከ ሰዓት እና እናመሻል እንቆይና አሁን በአሁኑ ቅዳሜም እንደዛ ነው የምናደርገው። እስከ ሰዓት እንቆያለን ከዛ ከሰአት በኋላ ምንድነው የምናደርገው? ወደ ፋሚሊ ወደ አያቶቻቸው ማለት ነው። ልጆቼ ወደ አያቶቻቸው ይሄዳሉ።

እኔ የምመኘው የእረፍተ ጊዜ የብዙ ጊዜ ምንድነው? የሚሆነው በጋ ላይ ነው ምክንያቱም ሞቃታማ ጊዜ ስለሆነ እረፍት ያስፈልጋል። ሙቀት ነው በጣም ይሄ ስራ ቤት ምናምን ምመላለስ። ሰዓት አይደለምና ብዙ ጊዜ ለእረፍት የምመኘውዉም የማደርገውም ቦታ ምንድነው? ጊዜ በጋ አካባቢ ወደ እንትን አየሩ ቀዝቃዛ ወደሆነበት አካባቢ መሄድ ነው። እና ብዙ ጊዜ ምን እናደርጋለን መሰለህ? ወደ ስዊዘርላንድ ልጆች ጋር እንሄዳለን በጋ ላይ። አሁን ላይ ማለት ነው። ጥር አካባቢ ጥር መጨረሻ አካባቢ የልጆች እረፍት ስለሚሆኑው ወደ ሲውዘርላንድ ቀዝቃዛ ወደሆኑ አካባቢዎች እንሄዳለን። እና እዚህ ደግሞ ወደ አርባ ምንጭ አካባቢ እንሄዳለን። ወንጪ ምናምን እንሄዳለን። ለአረፍ ትምህርት ነው ምክንያቱም እኛ ያለንበት አከባቢ አርባ ዲግሪ ድረስ ስለሚሄድ ሙቀቱ አርባ ዲግሪ ሴልሸየስ ድረስ። ሙቀት ይጨምራል እና በዛ የተነሳ። ለእረፍት የምመኘው ጊዜ በጋ አካባቢ ነው። በጣም ሙቀት ያለበት አካባቢ በጣም ከባድ ሙቀት ያለበት። ስለሆነ ቤት ውስጥ ኤሲ ኑሮ ቤት ውስጥ መቀመጥ ማረፍ እነዚህ ሰፋፊ ልብሶች ሙቀት የሚሆኑ ልብሶችን መልበስ የሚሻለው እና። እዚህ ደግሞ እንደምቀቱ አይደለም አለባበሳችን እና ቤት ሲኮን ነው። ማስተካከል የሚቻለው እና የመመኘው የእረፍት ጊዜ በጋ ላይ ነው። ከሙቀት ለማምለጥ ነው ወደ ቀዝቃዛማ አካባቢ። ለመሄድ ብዬ ነው አሁን የዛሬ አመት የት ሄጃለሁ ነው። እዚህ ወደ ጎንደር አካባቢ ሄጃለሁ ሞቃታማ ጊዜ ሲመጣ ወደ ጎንደር ሄጃለው። ምክንያቱም ጎንደር አየሩ ከዚያ አንፃር በጣም ቀዝቃዛ ስለሆነ። እዛ ትንሽ ቆይተን መጣነውና። አንድ ሶስት ወራት ምናምን ቆይቼ መጥቼያለሁ። በጣም ኦቨር ሙቀት ሲሆን በጣም የሚከብደኝ ኦክስጅን አጣለው ምናምን እና። በዛ ምክንያት የምመኘው የምመኘው የእረፍት ጊዜ ምንድነው የሚሆነው? በጋ ደስ ይላል። ከዛ ውጪ ደግሞ በሳምንታቶች ከሆነ ግን የእረፍት ጊዜ ከሰአት አካባቢ ደስ ይለኛል በሰአት ከሆነ ማለት ነው። ከሰአት አካባቢ ከስድስት ሰዓት እስከ ዘጠኝ ሰዓት ያለው ጊዜ ባርፍበት ብተኛበት ደስ የሚለኝ ጊዜ ነው። ምክንያቱም በዛ ሰዓት መስራት በጣም ከባድ ስለሆነ ነው። የእረፍት ጊዜ እሱ ላይ ቢሆን ደስ ይለኛል። ከዛ ውጪ ቅዳሜና እሁድ። በጣም የምመኘው የእረፍተ ጊዜ ቅዳሜና እሁድ ነው። ስፔሻሊ ደግሞ እሁድ በጣም የምመኘው የእረፍት ቀኔ የእረፍት ጊዜ የምመኘው እሁድ

አዎ አዲስ ቴክኖሎጂ ቴክኖሎጂ መማር በጣም ነው የምወደው ምክንያቱም እ አስፈላጊ ናቸው ንቁ የሆነ ሰው ቶሎ ማድረግ ያለበት አዳዲስ ነገሮችን አክሴፕት ማድረግ ተገቢ ነው። ቆይቶም ቢሆን አክሰፕት ማድረጉ አይቀርም። አዳዲስ ቴክኖሎጂ መማሩ አይቀርም ቆይቶ ዘግይቶ ቢሆንም እነዛን ቴክኖሎጂዎች መማር አይቀርምና። እንደመጡ ቶሎ መልመድ ቶሎ ማወቅ እ የመሰለ ነገር የለም። እና እኔ በጣም ነው የምወደው አዲስ ቴክኖሎጂዎችን መማር። አዳዲስ ነገሮችን ማወቅ እና ብዙ አይነት ቴክኖሎጂዎች አሉ። ለምሳሌ ይሄ ምናልባት ውጪው አለም ኖርማል ሊሆን ይችላል። ግን ኦንላይን ላይ እ በቴክኖሎጂ ስራ መስራት ማለት በጣም የሚገርም ነው በማንም ሰው እኮ አያምንም። ማንም ሰው አያምንም። አሁን ላይ አዲስ ቴክኖሎጂዎችን ተምሬ እኔ ገንዘብ እያገኘሁ እንደሆነ ሰው አያውቅም ምንም አያውቅም። ማወቅ አይፈልግም። ምክንያቱም አዳዲስ ነገሮችን ሰው ለመቀበል ቴክኖሎጂን ለመቀበል ምንም ዝግጁ አይደለምና። እ እና እኔ እንደዚህ ደግሞ መማር አዳዲስ ነገሮችን አዳዲስ ቴክኖሎጂዎች መማር በጣም ነው የምወደው። ይኸው በርግጥ ኢትዮጵያ ውስጥ መማር በጣም ዝቅተኛ ነው። እንደዚህ ነገሮችን ለመማር ኦንላይን ነገር ላይ ካልሆነ በአካል መገኘት ተገኝቶ አዳዲስ ነገሮችን ማግኘት። በኢትዮጵያ የኑሮ ሁኔታ በጣም ከባድ ቢሆንም እኔ ግን አዳዲስ ቴክኖሎጂዎችን እንትን እላለሁ እማራለሁ። መማር ብቻ አይደለም በጣም ብዙ ለውጥ አግኝቼበታለሁ። ኧ ከምንም በላይ ደግሞ ቤት ውስጥ የሰው ልጅ ቁጭ ብሎ ያለምንም ወጪ ያለምንም ምንም ያለምንም እንትን ልፋት። ቤት ውስጥ ቁጭ ብሎ መስራት እንደሚችል። አዳዲስ ቴክኖሎጂዎች እንደመጡ የተማረ መማር ቀላል አይደለምና። ብዙ አዳዲስ ነገሮች ቴክኖሎጂዎችን ተምሬያለሁ አሁንም እኔ እየተማርኩ ነው። ያው በየጊዜው ነገሮች አፕዴት ይሆናሉ። እኔ ግን እወዳለሁም ተግባር ላይም አውላለሁ። ብዙ ጊዜ ማለት ነው። ብዙ አይነት ቴክኖሎጂዎች አሉ። የሚታዩም የማይታየውም ቴክኖሎጂዎች አሉ የማይታዩ ማለት ኦንላይን የሆኑ ነገሮች እና ከማይታዩት ኦንላይን አዲስ ቴክኖሎጂዎች መካከል አንዱና ዋናው ይሄው። ያለ ገንዘብ ያለ ምንም ኢንቨስት መስራት ነው ያለ ምንም ኢንቨስት ኦንላይን ላይ መስራት። እሱ አሁን ላይ የመጣ አዲስ ቴክኖሎጂ ነው። ሰው ማመን መ አይፈልግም። ምክንያቱም ሰው መስራት የሚችለው እ ሚመስለው ኢንቨስት አድርጎ ነው። ግን አሁን የመጣው ቴክኖሎጂ ምንድነው? ያለምንም እ ኢንቨስትመንት መስራት ነውና። ይሄንን አሁን እኔ ከእኔ ውጪ እዚህ አካባቢ መስራት የሚሰራ ሰውየው። እና እኔን ስራ ፈት ብሎ እንትን ይሉኛል ግን። ኦንላይን ላይ አዳዲስ እ ቴክኖሎጂዎችን እማራለሁ። እና የምማረው ደግሞ ስለምወድ ነው። አዳዲስ ነገሮችን ማወቅ እወዳለሁ። አዳዲስ ቴክኖሎጂዎችን መማር እወዳለሁ። በዚህ ምክንያት አዳዲስ ቴክኖሎጂዎች ጠቅመውኛል። ጠቃሚም ነው ሰውም ቶሎ መማር አለበት ብዬ ነው የማስበው። ፈጣን እንዲሆን እና እኔ እወዳለሁ አዳዲስ ቴክኖሎጂዎችን መማር

ብዙ ጊዜ ይኸው ስራ ቦታ ስሄድ ምለብሰው ሱፍ ነው ሱፍ በሱሪ ሱፍ እና ሱፍኮት ማለት ነው እነሱን ብዙ ጊዜ እለብሳለሁ። ምክንያቱም ጥሩ አቋም ስላለኝ ረጅም ስለሆንኩኝ። ሱፍ በጣም ነው የሚያምርበኝ። ከዛ ውጪ ደግሞ እነዚህ ሰፋ ያሉ ቀሚሶች በቅርጽ የሚለበሱም ቀሚሶች በጣም ነው የምለብሰውና ብዙ አይነት ቀሚስ አሉኝ። እነሱንም ቀሚሶች እለብሳለሁ በጣም ብዙ ቀሚስ አለኝ የአጭር ረጅም ሰፊ ጠባብ የሚባሉ ቀሚሶች አሉ። አብዛኛውን ልብስ የስራ ልብስ የሚባሉትን እለብሳለሁ። ከዛ በታረፈ ደግሞ ጅንስ ሱሪዎችንም ጅንስ ቀሚሶችንም እለብሳለሁ ሌዘር የሆኑትም ማንኛውም አይነት ልብስ እለብሳለሁ። ግን ብዙ ጊዜ የሚያምርብኝ ምንድነው? ሱፍ የሱፍ ኮትና ጉርድ ማነው ኮትና ሱሪ በጣም ነው የሚያምርብኝ። ብዙ ጊዜ ማዘወትረዉም እሱን ነው ቀለል ያለ ለስላሳ የሆኑ ሱፎች ማለት ነው። ከዛ ውጪ ደግሞ በዓላት ላይ የምለብሰው ልብስ ብዙ ጊዜ አመታዊ በዓላት አለ። ኦርቶዶክስያዊያን ማለት ነው አመታዊ በዓላት ላይ ምንድነው? ቀሚስ ነው ሀበሻ ቀሚስ እለብሳለሁ ሀበሻ ቀሚስ በጣም ብዙ ቀሚስ አለኝ። መአት ቀሚስ አለኝ እና ኢቭን ከሰላሳ ቀን እስከ ሰላሳ ቀን ማለት ከአንድ ቀን እስከ ሰላሳ ቀን የምለብሳቸው ብዙ አይነት ሀበሻ ቀሚስ አሉኝ። እና እነሱን ቀሚሶች እለብሳለሁ ምክንያቱም በዛው ቤተክርስቲያን ስለሚሄድ ከቤተክርስቲያን ወደ ስራ ስለሆነ የሚያሄደው በዛ ምክንያት ሀበሻ ቀሚስ እለብሳለሁ። ሀበሻ ቀሚሶች በጣም ብዙ ነው ያለኝ በጣም ብዙ ከሀበሻ ቀሚስ ብዙ ጊዜ ነው የምለብሰው። ወራዊ በዓል ላይ የለበስኩ ነው የሚሄደው እና ወደ ስልሳ ፐርሰንት የሚሆነው የምለብሰው ሀበሻ ልብስ ነው ሀበሻ ቀሚሶችን ነው የምለብሰው። ሽፌኖች አሉ ሽፌኖችን ነው የምለብሰው። ከዛ ውጪ በኖርማል የስራን ቀን ምንም አይነት በዓላት ከሌለ ግን ሱፍም ሊሆን ይችላል። እነዚህ ስንዴሬላ ቀሚሶች አሉ እነሱንም ሊሆን ይችላል። ማንኛውንም ቀሚስ እና ሱፍም እለብሳለሁ በጣም ብዙ አይነት ነው የምለብሰው። ልብሴ እንትን የለውም ግን ብዙ ጊዜ እኔ ፎከስ የማደርገው ወደ ቀሚሶች ነው። ቀሚስ ለሴት ልጅ ክብሯ ስለሆነ ባለቤቴም የሚወድልኝ ቀሚስ ለብስ ነው። ብዙ ሰው ቀሚስ ስለብስ በጣም ነው የሚያደንቀኝ ማለት እንደሚያምርብኝ የሚነግረኝ እና ብዙ ጊዜ ቀሚስ ለባሽ ነኝ። ሱሪ ከሱሪ ይልቅ ያው ሱፍ ሲሆን ነው ብዙ ጊዜ ሱፍ ሱሪ አላባሽ ሱሪ እና አላባሹ ምንድነው? ጃኬቱ ሲሆን ነው። ኮቱ ሲሆን ነው ብዙ ጊዜ ሱፍ ሰብሰባ ሲኖር ትልቅ እንግዶች ሲኖሩ ነው ሶፍ የምለብሰው። እንጂ ከዛ ውጪ ኖርማል ስራ ጊዜ የምጠቀመው። ቀሚሶች ናቸው ከጉልበት በታች ዝቅ ያሉ ከጉልበት አካባቢ የደረሱ ቀሚሶች ሰፋ ያሉ ቀሚሶች። በጣም የምወደው የልብስ አይነት ነው እና ወደ ስራ ሲሄድ እነዚህን ልብሶች ነው የምለብሰው። ያው ዝርክርክ ያለ ቢጃማ ምናምን ምናምን አይለበስም እንግዲህ ስራችን ሴፍቲ ይጠይቃል። ንጽህና ይጠይቃል ያው የድርጅት ሀላፊ ሲኮን ደግሞ የበለጠ ሀላፊነት አለ ተዘረክርኮ መሄድ አይቻልም። እንደገና ደግሞ ያው የልጅ ልጆቼ ላይ ያለኝን እንትን እንዲታወቅብኝ አልፈልግም። በቃ ቤት ውስጥ ስሰራ ምናምን ዝርክርክ ብዬ ምናምን ለሰው መታየት አልፈነግም። እና ኩል ኩል ኩል ኩል ሆኜ ነው የምታየው። ጽድት ብዬ ነው የምታየው። እና በጣም ነው አለባበሴን የሚወዱልኝ የድርጅቶቹ ሰራተኞች በመሉ። የአለባበሴን በጣም ነው የሚያደንቁት ምክንያቱም ስርዓት ይዛ ያደገች ልጅ አለባበስ ነው። ራሴን መሆን ነው እኔ አለባበሴን ከምንም ነገር በላይ አለባበሴን እኔም ራሴን እወደዋለሁ። ምክንያቱም ኮምፎርት የሚነሳ ልብስ አልነብስም አጫጭር አልነብስም። ገላን የሚያሳዩ ልብሶች አልለብስም። በዛ በዛ ምክንያት። የምለብሰው ረጅም ገላን የማያሳዩ ከጎልበት በታች የሆኑ ልብሶች ናቸው። ብዙ ጊዜ የምለብሳቸው ከዛ ውጪ ግን በጣም ለየት ያለ ነገር ሲኖር ነው ሱፍ የምለብሰው። እንጂ ሀበሻ ቀሚስ ነው በጣም ብዙ ጊዜ የምለብሰው። ከሰላሳ ቀናት ቢያንስ ሃያ ቀናት አስራ ምናምን

የስራ ልብስ አልለብስም ምክንያቱም ማንም የስራ ልብስ ግዴታ ከቤት ስንወጣ ምንለብሰው። ጥሩ የስራ ልብስ ይኖራል ከዛ ውጤት የራሳችን የሆነ የድርጅት የሆነ ዩኒፎርም የለም። ምክንያቱም አብዛኛው ሰው ምንድነው የሚለብሰው ሱፍ ነው የሚለብሰው። ቤት ማንኛውንም ያገኘውትን ልብስ ነው የሚለብሰው። ብቻ ሴፍቲውን የጠበቀ ንጽህናውን የጠበቀ የሆነ እንጂ ማንኛውንም አይነት ስራ ለማኑ ልብስ ይለብሳል። የድርጅታችን ግን ለየት ያለ የስራ ልብስ የለም። ምናልባት አቻ አሉ ጽዳቶች እነሱ እነሱ ሊለብሱ ይችላሉ። ተላላኪዎች ሊለብሱ ይችላሉ እንጂ። ቋሚ የሆነ የድርጅታችን የስራ ልብስ ብዙ ጊዜ የሚመከረው የሱፍ እንዲለብሱ ነው። እንጂ በድርጅት የተሰጠ የስራ ልብስ የለም። ቤት ውስጥ ግን የስራ ልብስ አለኝ በጣም ብዙ ሽቲዎች። ቤት ውስጥ የምጠቀምባቸው ለማብሰያ ከሆነ ለማብሰያ ልብስ ለማጠብ ከሆነ ለጽዳት ከሆነ የምለብሳቸው በጣም ብዙ አይነት የስራ ልብሶች አሉ። ለምሳሌ ምግብ ለማብሰል ከሆነ ሽርጥ ነው የሚባለው እንግሊዘኛ ምን እንደሚባል ሽርጥ አለ። የሚታሰር ማለት ነው ከፊት ለፊት የሚታሰር እሱን እለብሳለሁ። ለማጽዳት በተመሳሳይ እንደዛው ተመሳሳይ የሆነ ዩኒፎርም አለኝ። እሱን እለብሳለሁ ከዛ ወዲያ ደግሞ አንዳንድ ነገር ስራዎችን ለመስራት ብሎ የተለያየ የስራ ልብስ አለኝ። ለምሳሌ በርበሬ ምናምን በማስመጨበት ሰዓት የምለብሰው አይነት ልብስ አለኝ እና ውስጥ የምሰራቸውን ስራዎች የስራ ልብስ አለኝ። ከዛ ውጪ ግን ውጪ ላይ ድርጅት ላይ ግን የድርጅቱ የስራ ልብስ የለም። ብዙ ጊዜ የሚመከረው ምንድነው? ነው ሱፍ እንዲለብሱ ነው እንጂ የሚመከረው ከዛ ውጪ ግዴታ የለባቸውም። ዋናው ጥሩ መስተንግዶ ጥሩ እንትን ነው የሚፈልጉት። ደንበኞቻችን ልብሳችን ጋር ብዙም ትኩረት አይሰጡም

ስማርት ፎን ያው ግዴታ ነው ምክንያቱም ይሄን ስራ ራሱ በበተን ምናምን አልሰራም። እና ስማርት ስልክ ያስፈልጋል። አንዳንድ ነገሮችን ባትሪዎችን ምናምን ራሱን እንትን የሚል የሚቆጣጠር ስማርት ፎን ነው መሰለኝ? አይደል ስማርት ፎን አለኝ ይሄ ራሱ ስማርት ፎን ነው። እኔ እንግዲህ ያው እንደ ስታንዳርድ ዝቅ ያለ ቢሆንም ለኔ ስማርት ፎን ነው። ያልሆነም አለኝ የሆነም አለኝ ተች ሆኖ ስማርት ፎን ያልሆነ ስማርት ስማርት ፎን የሆነም አለኝ። ሁለት ስልክ ነው ያለኝ። አንዷ ባትሪዋ ሲሞቅ ራሷን እንትን ማለት የማትችል ናት። አንደኛው ደግሞ ራሱን እንትን ማለት የሚችል አፕዴት ማድረግ የሚችል ስማርት ፎን አለኝ። እጠቀማለው ምክንያቱም ጊዜዬን የምሸኘው በስማርት ፎን ነው። አለበለዚያ በጣም ከባድ ነው። ከጠዋት እስከ ማታ ድረስ ብቻዬን ቤት ውስጥ እየዋልኩኝ። ቴሌቪዥን የለም ስለዚህ ምንድነው ስማርት ፎን ነው የምጠቀመው። ብዙ ነገሮችን ቻርጅ እያደረኩ ነው የምጠቀመው ምናምን። እና ሪስክ ብዙ የለውም። ስማርት ፎን እና ምርጥ ነው። ስማርት ፎን ፎን እና እጠቀማለው ይቅርታ ስማርት ፎን ነው ማለት የተሳሳትኩ ሳይሆን አይቀርም። የዴይሊ ሁሌም ሳልጠቀም ማልፍበት ጊዜ የለኝም ምክንያቱም የስልክ በጣም ትልቅ ሱሰኛ ሆኛለሁ። አሁን በጣም ከባድ ሱስ ውስጥ ሆኛለሁ። ስማርት ፎን ካልያዝኩኝ ቀኔ በጣም የተበላሸ ሳላይ የማልውልበት ቀን ሆኗልና ስማርት ፎም ፎን ሱሰኛ ሆኛለሁ ማለት ነው። በዚሁ አጋጣሚ ምክር ካላችሁ ለግሱኝ ስማርት ከሱስ ውስጥ ውጭ እንድወጣ ማለት ነው። በጣም ከመጠን በላይ እየተጠቀምኩ ነው ያለሁት ስማርት ፎን። አይኔ በጣም እየታመመ ነው ያለው ስማርት ፎን በመጠቀሜ ራሴን በጣም ነው የሚያመኝ። ምክንያቱም ሃያ አራት ሰዓት ሙሉ ስልክ ላይ ነኝ። ስክሪኑ በጣም ነው እየጎዳኝ ያለው ወይ መነፅር ግዙልኝ እስክርኑ እንዳይጎዳኝ። አለበለዚያ እኔን እንጃ አላውቅም ምን ማድረግ እንዳለብኝ? ግን እሄው እጠቀማለሁ የምሰራው በስማርት ፎን ነው ካልሆነ ስራ መስራት አልችልም። ምዝናናው በስማርት ፎን ነው ሰው የማገኘው በስማርት ፎን ነው። በጣም ብዙ ነገር በስማርት ፎን ነው። እና ስማርት ፎን አሁን ላይፌ ነው ከህይወቴ ልክ ውሃ እንደሚያስፈልግ ሁሉ። ህይወቴ ውስጥ አሁን ስማርት ፎም ፎን በጣም አስፈላጊ ነው። በጣም እና እኔ እጠቀማለሁ። ሁለት ስማርት ፎን አሉኝ በተንም ማለት ግን ሁለት ስማርት ፎን አለኝ። አንዱን ባትሪ ሲያልቅ አንዱን እያቀየየርኩ እጠቀማለሁ ማለት ነው

ቅጽል ስም አለኝ አዎ ቅጽል ስም ኢትዮጵያዊ ሆኖ ቅጽል ስም ያለ የሌለው ያለ አይመስለኝም። ሁሉም ሰው ቅጽል ስም አለው እኔም አለኝ ሚጣ ነው ብዙ ጊዜ የምባለው ሚጣ ነው እ ያው የቤቱ ሴት ልጅ ስለሆንኩኝ። ከዛ ውጪ ደግሞ ሚጣ ሚጡ ነው የምባለው። ማያቀኝ ሰው እንደዛ ነው ብዙ ጊዜ የሚለኝ። ቀጫጫም ስለሆንኩኝ ማለት ነው። ከዛ ውጭ ደግሞ ቤት ውስጥ እነ ብራዘር። ወንድሞቼ እንደ ስድብም የሚጠቀሙበት እየጠሩኝም ነው። ግን እንደ ስድብም የሚጠቀሙበት ምን እንደሆነ ታውቃለህ? እንትን አይጥ። አንቺ አይጥ ነው የሚሉ የምባለው። ስቲል አሁን ድረስ ከቤታችን በጣም ቀጫጫ እ ሰውነት የሌለኝ እ አጭር ስለሆንኩኝ። እነሱ ደግሞ ወፍራም እና ረጅም ስለሆኑ እኔ ቀጫጫ ስንሆንኩ በዚህ ምክንያት ምንድነው? የሰፈራችን ልጆች ሳይቀር እ ቤት ወንድሞቼ ምናምን ምንድነው ምናምን አንቺ አይጥ አይጧ አይጢት አይጢት ምናምን ነው። የሚሉኝ ይሄ ቅጽል ስሜ ነው። የኔ ስም አይጥነው። ይሄ ቅጽል ስሜ ያስቃላ። አሁንም ድረስ አንቺ አይጥ ነው የምባለው። ከዛ ውጪ ደግሞ ትልልቅ ሰዎች ደግሞ ምንድነው የሚሉኝ ይኸው በቅጫጫነቴ ነው። ዞሮ ሜዙ ይባላል ሜዙ አንቺ ሜዙ ሜዞ ሃያ አምስት ሳንቲም ማለት ነው። ሃያ አምስት ሳንቲም ደግሞ በጣም ትንሿ ሳንቲም በጣም ትንሽ ሳይዟ ትንሽ የሆነ ሳንቲም ናት። ከሳንቲሞች መካከል እና ለዛ ነው። አንቺ ሜዞ የምባለው እና አይጢት እባላለሁ። የማያውቀኝ ሰው ደግሞ ሚጣ ሚጢ ሚጢ ይሉኛል እህህህ ሚጢ ሚጢ ነው የሚሉኝ ብዙ ጊዜ። ሚጢ ሚጢ ነኝ ሚጢጢዬ ለማለት ፈልገው ነው የሚመስለው። አንቺ ሚጢጢ ለማለት ነው ሚጢጢ ማለት ትንሽ እንደማለት ነው። እና ድሮ ከቤታችን በጣም ትንሿ ልጅ ትንሿ በእንግዳ እኮ ታናናሾቼ ግዙፍ ሆነው ነው። ታናናሾቼ በጣም ግዙፍ ትልልቅ ሰዎች ስለሆኑ ትልቅ ልጆች ስለሆኑ እ ከእነሱም አንሳለሁ። አሁን ከታናሼ ታናሽ እና ከታናሼ በቁመትም በሰውነትም በጣም በውፍረትም ቀጫጫ እኔ ነኝና ታላቆቼ ነው የሚመስሉ ታናሾቼ በዛ ምክንያት። ታላቆችም ታናሾችም አንቺ አይጥ አይጢት አይጢት ነው የሚባለው። ከዛ ሚጢ እባላለሁ ደግሞ ትልልቅ ሰዎች ሚጢ ነው የሚሉኝ። ሚጢ ሚጢ ነው የሚሉኝ። በዛ ደግሞ ይሉኛል በጣም ተለቅ ያሉ ሰዎች እንደዛ ቅጽል ስም አለኝ። ከዚህ ውጪ ደግሞ አክስቴ አጎቴ አያቴ የአባቴ እህቶች የአባቴ ምናምኖቼ እናቴ ምናምኖቼ እና ምንድነው የሚሉኝ። የራሳቸውን ስም ነው የሚጠሩት። የራሳቸውን የሚያዋጣቸውን እና ለምሳሌ አያቴ የእናቴ እናቷ ምን ትለኛለች? መሰለህ ሁሉ ሀገርሽ ትለኛለች። ሁሉ ሀገርሽ ማለት ከተለያየ ሀገር በእናትና በአባቴ ከተለያየ ሀገር ስለሆነ ከእነሱ መወለዴ ነው። ሁሉ ሀገርሽ የተባልኩት ሁለት ሀገር ስላለኝ ማለት ነው። እእእ አጎቴ ቃል ኪዳን ይለኛል ምክንያቱን አላውቅም። እኔ ሰውየውን ራሱ ስለማልወደው። አክስት የአባቴ እህት ደግሞ ባዩሽ ትለኛለች ባዩሽ ማለት እንግዲህ የአባቴ አያት አባትና እናት ሞተው ስለነበር ነው። በወቅቱ እኔን ሳያዩኝ እና ቢያዩሽ ጥሩ ነበረ ለማለት ነው ቢያ ባዩሽ ያሉኝ። ባዩሽ አንቺን የመሰለች ቆንጆ ልጅ ቢያዩ ጥሩ ነበረ የልጅ ልጃቸውን ለማለት ያክል ነው። እህህ እና በጣም ብዙ አይነት ስም አለኝ። አየሁ አየሁ ቆንጆ አየሁ ለማለት ደግሞ የእናቴ ጓደኛ አየሁ ብለኛለች አየሁ ማለት በጣም ቆንጆ አየሁ ለማለት ፈልጋ ነው ብላኛለች። አሁን በህይወት የለችም ነፍሷን ይማረው። ሴትየዋ የእናቴ ጓደኛ። ባዩሽ እና አየሁ ደግሞ ቆንጆ አንቺን የመሰለ ቆንጆ አይቼ አላውቅምና አንቺን አየሁ ለማለት ነው። ግን ዋና የቤቱ ስሜ ምንድነው? ሚጢ ሚጢ አይጧ አይጢት ነው የምባለው አይጢት አንቺ አይጥ ነው የምባለው። ስጠራም አንቺ አይጥ አይጢት የሚሉኝ። እና ይኸው ሰው መሃል ትንሽ ያሸማቅቀኛል። ማለት እንደዚህ ቲኔጀር እያለሁ በጣም ነው አሁን ያዝናናኛል። ግን ቲኔጀር እያለሁ ግን በጣም ነው የምሸማቀቀው። ጓደኞቼ እንዳይሰሙት ምናምን። እና ሌላ ደግሞ የእናቴ ቤተሰቦች ይራጉ ይሉኛል ይራጉ ማለት ማረጋጋት ማለት ነው። አባቴ ወጠምሻ ስለሆነ ስለሚያረጋጋቸው ነው። ስላረጋጋሁት ነው እና አይጢት

ባህላዊ ልብስ አዎ በጣም ነው የምለብሰው በጣም ብዙ ያበሻ ቀሚስ አለኝ። የሁሉም የሁሉም ሀገር ያበሻ ቀሚስ አለለኝ የሁሉም ሀገር የሁሉም ባህል ማለት ነው። የትግራይ አለኝ የ የጎንደር አለኝ የጎጃም አለኝ። የወሎ የራያ አለኝ እንደገና የኦሮሚያ የአብዛኛው ብዙ አይነት። የኦሮሚያ ባህላዊ ልብሶች አሉ። የሀረር አለ። አብዛኛው የአማራ አካባቢ ነው። እና ኖርማል ደግሞ ኖርማል ሀበሻ ቀሚሶች እንደ ኢትዮጵያዊ ሆኖ የሚለበሱ አሉ። እና እለብሳለሁ ስፔሻሊ አሁን ላይ ደግሞ በጣም ፋሽን ነው። በጣም የሀበሻ ቀሚስ ፋሽን እና ባለቤቴ ሀበሻ ቀሚስ ዲዛይነር ነው። እና ዲዛይነር ስለሆነ ለኔም ምርጥ ምርጥ ዲዛይነኖን ዲዛይን ያደርግልኛል። በጣም ብዙ ልብሴ ውስጥ ማለት ነው። 40 ፐርሰንት የሚሆነው የሀበሻ ቀሚስ ነው ያለው። ያው ሌላው ኖርማል ልብስ ቢሆንም ሀበሻ ቀሚስ በጣም ብዙ ነው ያለው። ነጭ ነው ሀበሻ ቀሚስ እንግዲህ በአንድ ቀን ነው የሚለበሰው። በርግጥ ያኛው ቶሎ ነው የሚቆሽሸው። ጥንቃቄ ይፈልጋል። ለመልበስ እንደገና ምክንያት ይፈልጋል። ምክንያቱም በኖርማል ኖርማል የሆኑ ቀኖች በኖርማል ቀን አይለበሰም ሀበሻ ቀሚስ። እና በዚህ የተነሳ በወራዊ ባእላቶች እለብሳለሁ። ለምሳሌ በአንድ እለብሳለሁ በሶስት እለብሳለሁ በአምስት እለብሳለሁ በሰባት እለብሳለሁ በአስራ ሁለት እለብሳለሁ በአስራ አንድ እለብሳለሁ በአስራ ስድስት እለብሳለሁ በአስራ ዘጠኝ እለብሳለሁ በ ሃያ አንድ በ23 እለብሳለሁ። በ27 እና በ29 ዘጠኝ እለብሳለሁ በሰላሳም አንዳንድ ጊዜ እለብሳለሁ እና አብዛኛውን ጊዜ ሀበሻ ቀሚስ። በ ወራዊ ባእላቶች ብዙ ስለሆኑ ያው ማክበር የሚፈልግ ያከብራል ማክበር የማይፈልግ አያከብርም። ግን ሰላሳዎቹም በዓል ናቸው ሰላሳዎቹም ቀናቶች በዓል ናቸው። ግን ይበልጥ ደግሞ ይበልጡብኛል ወይ ደግሞ ደግሞ የበለጡም አሉ። በማለት ዋና በዓላቶች አነሱን ጨምሮ ብዙ ጊዜ ባህላዊ ልብስ ነው የሚለበሰው ቤተክርስቲያን ለመሄድ ባህላዊ ልብስ ነው የሚለበሰው። እና የኛ ባህላዊ ልብስ ደግሞ እኛ ባህላችን ከኦርቶዶክስ ጋር የተገናኘ ነበር። እና ለየት እምነት ሌላ አይደለም። ባህል ሌላ አይደለም እኛ አካባቢ አንድ አይነት ነው ማለት። እኛ ባህላችን የገነባነው ከሃይማኖታችን ነው። ከሃይማኖታችን ስለሆነ ሃይማኖታዊ ልብሶች ናቸው ባህላዊ ልብሶች። ስለዚህ ባህላዊ ልብሶች ሁሌ ነው የምለብሰው ጠዋት ቤተክርስቲያን ስሄድ በዛው ለብሼው በዛው ስራ አሄዳለሁ። እና ሁሌ ነው የምለብሰው። ቢያንስ ቢያንስ አስራ አምስት ቀን አለብስም አስራ አምስት ቀን በትንሹ እለብሳለሁ በወር ውስጥ ግማሹን ቀን እለብሳለሁ ማለት ነው። ግማሹን ቀናቶች አስራ አምስት ቀን እለብሳለሁ እና በጣም ብዙ ሀበሻ ቀሚስ ነው ያለኝ። እንግዲህ እንደነገርኳችሁ ባለቤቴ ዲዛይነር ነው የሀበሻ ቀሚስ ወይ ደግሞ ባህላዊ ቀሚስ ዲዛይነር ነው። እና በዛ የተነሳ በጣም ብዙ የሀበሻ ቀሚስ አለኝ። ብዙ አይነት ማለት ነው። ከ ከለር ራሱ ሳይቀር በጣም ብዙ አይነት አለኝ። ከልጆቼ ጋር ማች የሚያደርግ ከለር ከባሌ ጋር ማች የሚያደርግ ከቤተሰቦቼ ጋር ማች የሚያደርግ በጣም ብዙ አይነት በጣም ብዙ አይነት በማህበር የምናሰራው በድርጅታችን በስራ ቦታችን የምናሰራው በጓደኝነት የማስበ በጣም ብዙ አይነት ባህላዊ ልብስ አለና። እኔ ባህላዊ ልብስ በጣም ሱስ አለብኝ። አሁን ራሱ የሁለት በዚህ ወር ውስጥ ሶስት ነው በዚህ ወር ውስጥ ሶስት ሀበሻ ቀሚስ ገዝቻለሁ። አሰርቻለሁ ማለት ነው ባሌ ዲዛይን አርጎልኝ አሰርቻለሁ የሚያማምሩ ቀሚሶች። አሁን ፋሽን ነው አሁን ፋሽን ነው። እንኳን እኛ ኢትዮጵያውያን የውጭ ዜጎችም በሻይን ላይ እየተሸጠ ነው። ያለ ሻይን ላይ። በጣም ብዙ እየተሸጠ ነው ያለ አሁን ላይ ለሙሽራ የሚለበሰው። ሙሽራ የሚለብሰው ሀበሻ ባህላዊ ልብስ ነውና። ልብስ አሁን የየእለት ልብስን ሊሆን ትንሽ ነው የቀረው። ነጭ ስለሆነ ቶሎ ቶሎ ስለሚቆሽሽ ነው። እንጂ ሁሉም ሰው አሁን ባህላዊ ቀሚስ ልብስ እየለበሰ ነው። እና እኔም ባህላዊ ልብስ ከምለብስ ከሚለብሱት ከሚወዱት መሃል ነኝ። በጣም

እንደገና ጥቅም ላይ ብዙ ነገሮችን ማዋል አልወድም አንድ ጊዜ ከተጠቀምኩባቸው በኋላ ድጋሚ ጥቅም ላይ ማዋል ጭራሽ የማይመቸኝ ነገር ነው። እና ብዙ ጊዜ እንደገና ጥቅም ላይ ማዋል። አላደርግም ምንም አይነት ነገሮችን ጥቅም ላይ አላውልም። ምክንያቱም በተለይ የሚበሉ ነገሮች ከሆኑ ድጋሚ ጥቅም ላይ ለማዋል ትንሽ ህመም ባክቴሪያ ምናምን ሊያመጡ ይችላሉ። እና እንደገና ጥቅም ማዋል መልካም አይመስለኝም። እና እኔ በበኩሌ እንደገና ጥቅም ነው ማዋል አልፈልግም። ግን ብዙ ሰዎች አያለሁ አልወድም ሲያደርጉ አያለው በጣም ነው የምከራከረው ይገርምሃል በጣም ነው የምከራከር። እንደዚህ እንደገና ጥቅም ላይ ሲያውሉ ነገሮችን በጣም ነው የምናደደው ምናምን እንደ አዲስ መጀመር አስፈላጊ ነው። ያው እንደየአስፈላጊነቱ ማለት ነው። እና እኔ እንደገና ጥቅም ላይ ማዋል አላደርግም ምንም አይነት ነገሮችን ጥቅማ ጥቅሞችንም ሊሆን ይችላል ምንም ሊሆን ይችላል። ብቻ ግን እንደገና መጠቀም በሁለተኛ መጠቀም ሶስተኛ መጠቀም ጥሩ አይደለም ብዬ ነው የማስበው። ከአዲስ እንደገና አሃ ዜሮ ብሎ መጀመር መልካም ነው። እኔ እንደገና ጥቅም ላይ ማዋል አላደርግም አልወድም

ቅመማ ቅመም የበዛበት መግብ እመገባለሁ ደስ የሚለው እኛ ጋር ቅመማ ቅመም ይኸው አንድ ሙያ መለኪያ ነው መቀመም ማለት ነው። ዝም ብሎ ማንኛውንም ቅመም አይደረግም እንደገና ደግሞ መጠን ያስፈልገዋል እና። ይሄው ከልጅነቴ ጀምሮ ቅመማ ቅመም እንዴት መመጠን እንዳለብኝ ተምሬአለሁ። ስለዚህ ቅመማ ቅመም የበዛበት ምግብ ያው ይመቸኛል አለ። በተለይ ደግሞ ከቅመሞች አንዱ ያው በርበሬ በርበሬ የሚያቃጥል ነገር ያለበት በጣም ነው የምወደው በጣም ደስ ይለኛል። ሚጥምጣ በርበሬ የበዛበት በጣም ደስ ይለኛል። ከጨውጄ አብዛኛውን ቅመማ ቅመም ቢበዛበት እኔ ችግሬ ነበኝም። ነጭ ሽንኩርትን ጨምሮ በዛ ያለበት ነገር እወዳለሁ። እና ማንኛውንም አይነት ቅመማ ቅመም አወዳለሁ። ለምሳሌ አሁን ሽሮ ሲዘጋጅ ምንድነው ቅመማ ቅመም በዛ ተደርጎ ነው የሚዘጋጀው? ቀይ ሽንኩርት ነች ሽንኩርትን ጨምሮ አብዛኛውም በዛ ያለ ነው። እና እኔ ሽሮ ትንሽ ቅመም ቅመም የተደረገበት አልወድም እና በዛ ያለበት ሽሮ። ቅመማ ቅመም በዛ ሲል ነው ደስ የሚለው። በርበሬም በዚሁ መልኩ ሲዘጋጅ ቅመማ ቅመሙ በዛ ማለት አለበት ይሄ ከጨው ውጪ ማለት ነው። እና ይሄ መራር እንዲመር ከሚያደርጉትን ሳይሆን። እንዲጣፍጥ ነው ምሳሌ አሁን ኮረሪማ በጣም የሚገርም ቅመማ ቅመም ነው። እና እሱ የትም ቦታ በዛ ቢል ጥሩ ነው እና ብዙ አይነት ቅመማ ቅመሞች አሉ። የበዛበት ደስ ይለኛል። ነጭ ሽንኩርት የበዛበት የሀበሻ ቀይ ሽንኩርት በጣም ነው የሚጣፍጠው በጣም እና አብዛኞቹ ነገሮች ነጭ ሽንኩርት በዛ ሲል ምናምን ደስ ይለኛል። ብቻ ቅመማ ቅመሞች የበዛበት ምግብ እንደየ ምግቡ ነው። ቀይ ወጥ እንደዛ ሲሆን ችግር የለውም ቀይ ወጥ ሲሆን ነው ቅመማ ቅመም ትንሽ የሚደብረኝን የሚያስጠላኝ አሁን አልጫ ምግብ ከሆነ። የሚያቃጥል ነገር ሳይኖረው ሌላ ቀን ቅመማ ቅመም ቴስት ካለው ብዙም እኔ አልወድም ከነጭ ሽንኩርቶች ውጭ በዛ ያለበት ነገር ማለት ነው። ነጭ ሽንኩርት በጣም ነው የምወደው ከቅመማ ቅመማ አንዱ ነው ለኛ እንደ ቅመማ ቅመም እንጠቀምበታለን። እና ከዛ ውጪ አሁን ለምሳሌ ክትፎ ቅመማ ቅመሙን በዛ ይላል ለምሳሌ ኮራሪማ ማለት ነው ኮራሪማውና ሚጥሚጣው በዛ ያለ ሲሆን። እንደዛው በዛ ሲል በጣም ምግቡን ያጣፍጠዋልና የኢትዮጵያ ባህላዊ የምግብ እንትኖች ምግቦች ምንድነው ቅመማ ቅመም በዛ ያለባቸው ናቸው። እና አብዛኞቹ በዛ ያለባቸው ናቸው መከለሻ ምናምን ቆንዶ በርበሬ ሁሉን ነገር ቅሩንፍድ ቀረፋ የመሳሰሉት ነገሮች። በዛ ያለበት ነው እና ከፈረንጆቹ የምግብ አሰራር አንፃር የኛ ትንሽ ቅመማ ቅመም በዛ ያለበት ስለሆነ። ከልጅነታችን ጀምሮ የለመድነው በዛ ተጽዕኖ አሁንም እኔ የምወደው በዛ ያለ ቅመማ ቅመም በተለይ ደግሞ የሚያቃጥል ነገር በጣም ነው የምወደው። ልክ እንደ ህንዶች ማለት ነው ህንዶችም የሚያቃጥል ነገር እንደሚወዱት ሁሉ ያው እኛም ኢትዮጵያውያኖች ከበርበሬ ከሚጥሚጣ ጀምሮ ቅመማ ቅመሞች የሚያቃጥሉ ቅመማ ቅመሞች ምግቦችን እወዳለውና። ይኸው መራር ካልሆኑ የሚያቃጥሉ ከሆኑ በጣም ነው የምወደው እና። እኔም ያው ቅመማ ቅመሞችን የበዛበት ምግብ ከሚወዱት መሃል ነኝ በጣም ነው የምወደው። አይ ላቭ ኢት በጣም ይጣፍጣል በጣም ደስ ይላል። እኛ ባህላዊ ምግባችን ደስ የሚለው ደግሞ ቅመም ሲበዛበት በጣም የሚጣፍጠውና እና በጣም ነው የምወደው

ስልኬን ምን ያክል ጊዜ እሞላለሁ ያው ማታ ማታ ሁሌም ቻርጅ ከመተኛቴ በፊት ቻርጅ አድርጌው ነው የምተኛ እስከ ሌሊት ድረስ ፉል ይሆናል። ሌሊት ላይ ለሽንት ስነሳ በዛው እነቅለዋለሁ። ማለት ይሄ ስልክ ባትሪ ሞም ናት ከሆነ ማለት ነው እንደገና ደግሞ ስልኬን ምን ያህል ጊዜ የምሞላው ካርድ ከሆነ ካርድ እንግዲህ ከሁለት ወር ከሶስት ወር አንዴ ሊሆን ይችላል የምማለው ብዙ ጊዜ ካርድ መሙላት አልወድም ምክንያቱም ምን ሳልጠቀምበት ነው ሚያልቀው በዛላይ የምደውልለት ሰው የለም የምደውልበትም ምክንያት የለም እንደዚህ አስፈናጊ ስራዎች ሲሆን አስፈላጊ ነገር ሲሆን ደውላለሁ ያኔ ነው የምሞላው እንጂ ከዛ ውጪ አልሞላም፤ ለምን እሞላለሁ? ምክንያቱም አልባሌ ወሬዎች ብዙ ጊዜ ማባከን አልወድም ዋይፋይ ስላለ ማለት ነው። እና ስልኬን ብዙ ጊዜ አልሞላም። ብዙ ጊዜ ዳታና ሼህ ለመደወል ብቻ ነው የምጠቀምበት። ለወንድም ለትንሹ ወንድሜ ለመደወል እሱን ያው ተማሪ ስለሆነ እኔ መደወል ስላለብኝ ከሁለት ወር ከሶስት ወር አንዴ ደውልለታለሁ በቂ ባይሆንም ከዛ ውጪ ካርድ እኔ ብዙ መሙላት አልወድም ፓኬጅ ምናምን ቶሎ እንትን ነው የሚሆነው ኤክስፓይርድ ነው የሚሆነው። ፓኬጅ ስሞላ ኤክስፓይርድ የሚሆነው ሳልጠቀምበት በዚህ የተነሳ አልሞላም ማለት ነው። ባትሪ ከሆነ ግን ያው ባትሪ አንድ ቀን ሁለት ቀን ከሶስት ቀን አንዴ ነው የምሞላ ያው እንደ እየአጠቃቀሜ ነው ቀኑን ሙሉ ይዤው ከዋልኩኝ በየቀኑ ላደርገው እችላለሁ። ግን ስደ ስልክ ብቻ መጠቀምበት ከሆነ ግን በሁለት ቀንም በሶስት ቀንም ልሞላው እችላለሁና እና ያው የጥያቄው ትክክለኛ እንትን ምን እንደሆነ ካርድ ይሁን ባትሪ አልገባኝም ያው እኔ በካርድም በማትሬም ላብራራ ሞክራለሁ ካርድ በዚሁ አጋጣሚ መሙላት አልወድም ባለቤቴ ነው ብዙ ጊዜ እምቢ ብሎ የሚሞላልኝ እንጂ ብዙ ጊዜ እኔ ካርድ አልሞላም ያው በወር በሁለት ወር አንድ ጊዜ ነው የምሞላው እሱም አስፈላጊ ነገር ሲፈጠር መደወል ግዴታዬ ከሆነ ብቻ እና ባለቤቴ ከሌለ በሱ ስርክ ስለምደውል ባለቤቴ ከሌለ እኔ ሞልቼ እደውላለሁ ማለት ነው በስልኬ እና ስልኬን መሞር በስልክህን ምን ያክህ ምን ያህል ጊዜ እሞላለሁ ከሁለት ወር አንዴ ካርድ ከሆነ ቻርደር ከሆነ በቀን አንዴ አንድ ጊዜ ደግሞ በቀን በሁለት ቀን አንዴ

ብዙ ትሻለህ ወይ አዎ ብዙ ነገር ትሻለህ እሻለሁ። ያው ብዙ ነገር መመኘት። ጥሩ ነው መልካም ነገር ነው እኔም እንደማንኛውም ሰው ብዙ ነገር እሻለሁ። ግማሹን አሳክቻለሁ ግማሹ ደግሞ ወደፊት እንግዲህ እግዚአብሔር ያቃልና። ሁሉን ብዙ ነገር እሻለሁ አስባለሁ። ያሸውት ነገር እስካሁን የተሳካልኝ ብዙ ነገር አለው። ወደፊት ደግሞ የሚሳካልኝ ይኖራል እና ብዙ ሻለው እኔ በጣም ብዙ ነገር

አዎ በተፈጥሮ ውስጥ መራመድ በጣም ነው የምወደው ያው አስተዳደጌ እንደዛ እንደሆን ጋብዞኛል። እንግዲህ ደጋማ አካባቢ ማደግ ደስ የሚል ነገሩ። አረንጓዴ ለምለማ ኮረብታ ሸለቆ ጫካ ሽንተረር ብዙ ነገር አለውና። ደስ የሚለው እኔ በዛ መንገድ አልፌ ነው እንትን ያልኩት እና እዚህ የደረስኩት። እና በተፈጥሮ ውስጥ ብዙ ጊዜ ከብቶቼን ይዠ ሩቅ ቦታ እሄዳለሁ። ጫካ ሊሆን ይችላል። ሩቅ ቦታ ደስ የሚል እና በተፈጥሮ ውስጥ መራመድ በጣም በጣም በጣም የሚያስደስተኝ ነገር ነው። ብዙ ጊዜ ልጅነቴ ነው እንደዛ እንደሆን ያደረገኝ እና። በዳካዎቹ ውስጥ መራመድ አረንጓዴ በፏፏቴ አካባቢ ውሃማ አካላት አካባቢ መሄድ በጣም ደስ ይላል። እንደ እድል ሆኖ ደስ የሚለው እዚህ ከተማው አረንጓዴ ዛፎች የሚበዙበት እዛው አት የሚበዛበት እንደዚሁ ሀይቅና ወንዝ የበዛበት በሀይቅ የተከበበች ከተማ ናት። እና በደስታ ደስ ተሰኝቼ ነው የምኖረው። ምክንያቱም ብዙ ተፈጥሮ አለ ከፍራፍሬ እስከ ተራ ዛፍ ድረስ ከተማ ውስጥ አለ። በየግቢው እና በተፈጥሮ ውስጥ ነው የሚራመደው አሁን ግቢያችን በሙሉ ዛፍ ነው። ፍሩት ፍራፍሬ ያለበት ነው እና ደስ የሚለው እሱ ነው። እና በተፈጥሮ ውስጥ መራመድ ደስ ይላል። ያው ልጅነቴ ነው አብዛኛውን ነገር ዝጋ ደስ እንድሰኝ የሚያደርገኝ። እና የጀመረው ድሮ በባዶ እግራችን በአረንጓዴ ሳር ላይ እንድንሄድ በውሃማ አካላት ላይ እንድንሄድ ነው የተደረግነው። ብዙ ጊዜ እና አንፃር እኔ ከተፈጥሮ ጋር በጣም ቁርኝነት ቁርኝነትም ጓደኝነት ማለት ነው አለኝ። በጣም ደስ የሚል እና አረንጓዴ አካባቢዎች ናቸው የሚመቹኝ እኔ አሁን። ምክንያቱም ደጋ አካባቢ በጣም ብዙ አረንጓዴ ነገር አለ። በተለይ ፏፏቴ ብዙ አለ። ወንዝ ወንዝ አለ። ብዙ ነገር እጽዋት ጫካ ምናምን በጣም ብዙ ነገር ነው ያለው። እና በዛ ተጽዕኖ የተነሳ በተፈጥሮ መራመድ በጣም የምወደው የሆነ ትልቅ ነገር ልዩ ነገር አድርጎ ይታያል

ዛሬ የአየር ሁኔታው በጣም ምርት ነው ደስ ይላል። ፀሀያማ ነው ሙቀታማ ነው እኛ አካባቢ በርግጥ ግን ነፋሻማ ነገር ነው ደስ ይላል። በጣም ሲጀመር የዚህ ከተማ ሁሌም ቢሆን ደስ የሚል ነገር ነው ያላት። አየሯ በጣም የሚገርም ነው። የዛሬውም እንደተለመደው ነፋሻማ የሆነ ደስ የሚል ፀሀያማ የሆነ አየር ነው ያለው የተለመደው አይነት ነው። ትንሽ ሙቀት በመጨመር ላይ ነው ያለው። ከተማችን ሞቃታማ ስለሆነች እና ሙቀት ትንሽ እጨመረ ቢመጣም አሪፍ ነው። ቆንጆ የአየር ሁኔታ ነው ያለ ለኔ ተስማምቶኛል። ወፍራም ልብስ መልበስ ብፈልግ አሁን ዛሬ ወፍራም ነፍስ ጠዋት ለብሼ ነበር። አሁን ደግሞ በጣም ስስ ልብስ ለብሻለሁ ሁለቱም መሄድ የሚችል ነው ከባድ አይደለም። ተስማሚ ነው ለሁለቱም ተስማሚ የሆነ አየር ነው። ምርጥ ነው እኔ ወድጄዋለሁ። የዚህን ከተማ አየር ሁኔታ እና እዚህ ፀሀያማ ነው። በጣም ደግሞ ሙቀት አይደለም ነፋሻማ የሆነ ፀሀይ ነው ከንፋስ ጋር ነው እና ንፋስ ሲኖር ቢያንስ ሙቀቱን ስለሚቀንሰው። ነፋሻማ የአየር ሁኔታው ነው ያለው

በዱቄ መፍጨት ታውቃለህ ምናልባት ዱቄ ዱቄት ማለት መሰለኝ ዱቄት መፍጨት አውቃለሁ ምክንያቱም አብዛኛው የኢትዮጵያዊ ገጠር ከገጠር የወጣ የወጣነው እና እንደነሱ እኔም ከገጠር ወጥቻለሁ እና ገጠር አካባቢ እንግዲህ ዶቄት መፍጨት ግዴታ ነው ሙያ ይጠይቃል በርግጥ ግን ዱቄት መፍጨት ዋናውና ትልቁ ነገር ነው ዘመናዊ ወፍጮ ቤቶች ባልነበሩበት ሰዓት እንደገና ደግሞ መብራት በሚጠፋ ሰዓት ምንም አማራጭ ስለሌለ ልጅ እያለሁ ትዝ ይለኛል ዱቄት ስፈጭና በድንጋይ ወፍጮ ማለት ነው በድንጋይ ወፍጮ እፈጫለሁ የነበረ ማንኛውም ዱቄት በተለይ ደግሞ የጠላ እህሎች በእንትን በወፍጮ ነው የሚፈጩት በእንትን በድንጋይ ወፍጮ እና ዱቄት መፍጨት አውቃለሁ ከዛ ደግሞ አሁን ላይ ደግሞ ይሄ ቤት ውስጥ ዘመኑ በጣም ስለዘመነ ቤት ውስጥ ትልቅ ማሽን ገዝቶ መፍጀት ነው እና ትልቅ ማሽን ገዝቼ ቤት ውስጥ ምንም አይነት ዱቄት መፍጨት እችላለሁ። ያው አያቅተኝም ማኑዋሉን በማንበብ ማለት ነው። እና ዱቄት መፍጨት በደንብ አውቃለሁ ከልጅነቴ ጀምሮ እናቴ ባህላዊ ያፈጫጨት ሁኔታዎችን አሳይታኛለች መውቀት መፍጨት እና በደንብ ነው የምፈጨው ብዙ ጊዜ የጠላ እህሎች ናቸው በእጅ እሚፈጩትና ማለት ዱቄት መፍጨት አውቃለሁ።

የክላውንድ ማከማቻ እጠቀማለሁ ምክንያቱም በዚህ በሰለጠነ ዘመን ከእሱ ውጪ ሌላ አማራጭ የለም። እና ክላውንድ በጣም ምርጥ እና ቀላል ነው ለኔ ማለት ነው። እንግዲህ ለአንዳንድ ሰዎች መልካም ጥሩ ላይሆንላችሁ ይችላል ሰው ሁሉም እንደ እንትኑ እንደ አስተያየቱ ነው። እኔ ክላውድ ማከማቻ በጣም ይመቸኛል ነገሮችን ቀለል አድርጎ። ምንም ሳልደክም ምንም ረጅም ጊዜ ረጅም ሰዓት ሳይፈጅብኝ። እንዲሁም ምንም አይነት ድካም ሳይኖረው ነው። በክላውንድ ማስቀመጥ ማከማቻ። ማስቀመጥ የሚቻለው እና ከበፊት ጀምሮ ብዙ ነገሮችን ብዙ ፋይሎችን በክላውድ ማከማቻ ማስቀመጥ በጣም ነው የሚመቸኝ። ያው እኔ እኔ እወድሃለሁ በተቃራኒ ባለቤቴ ደግሞ እንደዚህ አይነት ነገር አይመቸውም። ማስቀመጫ ብዙ ደስ አይለውም ብዙ ጊዜ በሃርድ ኮፒ ነው የሚያስቀመጠው እና። ክላውንድ ብዙ ጊዜ እኔ ነኝ የሚመቸኝ ብዙ ማከማ ያከማቸኋቸው። ብዙ ያስቀመጥኳቸው አሉ ብዙ። ያስቀመጥኳቸው አሉ በክላውንድ ማስቀመጫ ማቀ ማቀመጫ ማለት ማከማቻ ማለት ነው። በጣም ብዙ ፋይሎች አሉ በጣም ብዙ ነገሮች አሉ ያስቀመጥኳቸው እና። እኔ እጠቀማለሁ ከሚጠቀሙት መሃል ነው። አሁን ላይ ስልካችን በጣም ብዙ ነገራችን ሆኗል ስልካችን ባንካችን ነው ስልካችን ዋሌታችን ስልካችን ቦርሳችን ሆኗል ሁሉ ነገራችን ሆኗል። እና በክላውንድ ማስቀመጥ ለኔ በጣም ጥሩና ቀላል ኑሮን ቀላል ካደረጉልኝ አንዱ በክላውንድ ማከመቻ ማስቀመጥ ነውና። በጣም ምርጥ ነው እኔ ተመችቶኛል

መካከለኛ በጣም በጣም ሙቀት ያልሆነ የሙቀት መጠን እመርጣለሁ ምክንያቱም በጣም ቀዝቃዛ የሆነ ከአስራ አንድ ዲግሪ በታች የሆኑ ቀዝቃዛ ቦታዎችንም አውቃለሁ። እንደዚሁ ደግሞ በጣም ሙቀት የሆነ ከአርባ ሁለት ዲግሪ በላይ የሆኑ ሙቀቶችን አውቃለሁ እና የሙቀት ቦታዎችን ሁለቱም ለኔ በጣም ከባድ ከባድ ናቸው። እና አሁን ያለሁበት ደግሞ መካከለኛ ነው ከሁለቱም ያው ሀያዎቹ መጨረሻ ሰላሳዎቹ አካባቢ ሰላሳ አምስት ሰላሳ ምናምን ነገር ነው። እና ሃያዎቹ ሀያዎቹ መጨረሻ እስከ ሰላሳዎቹ መጀመሪያ ሰላሳ አንድ ወይ ሰላሳ ዲግሪ ነው ብዙ ጊዜ የሚሆነው ይሄ። እና በጣም ከባድ አይደለም መካከለኛ ነው። ለዛ ለመኖር ለመመር የመረጥኩት እና በጣም ከባድ ሁኔታ ውስጥ ስለነበርኩኝ ሙቀት ላይ ስሆን በጣም ኦክስጅን ያንሰኛል በጣም መተንፈስ ያቅተኛልና። ቀዝቃዛ ቦታ ላይ ሰሆን ደግሞ ሰውነቴ በጣም አላርጅክ ይሆናል። መገጣጠሚያዬን ሁሉ ያመኛል። ምናምን ነገር እና ለኔ አሁን ያለሁበት ባህር ዳር ይባላል ይኸው ባህር ዳር የባህር ዳር የሙቀት ሁኔታ ለእኔ ምርጥ ነው። ግን ወደ ቤት አሁን ስዊዘርላንድ ስኖር እንዴት እንደምኖር አላውቅም። ምክንያቱም በጣም ቀዝቃዛ ነው። ግን ደግሞ በጣም የምመኘው መኖር የምፈልግበት ሀገር ስዊዘርላንድ ነው በጣም ቀዝቃዛ ቦታ ነው። እንደምንም ራሴን አፕዴት ለማድረግ እሞክራለሁ እንጂ ከምኞቴ ወደኋላ አላልም። ግን አሁን ላይ በጣም የምመኘው ለሰውነቴም የምፈልገው ሙቀት ያለበት የምፈልገው ሀገር የምፈልገው ሁኔታ ላይ ነው ያለውት አሁን ላይ። እና የሙቀት መጠን በሰላሳ ሰላሳ ዲግሪ ማክሲመሙ ሃያ ዘጠኝ ሰላሳ ድግሪ ሴልሺየስ የሆነ የሙቀት መጠን እመርጣለሁ

በፍጥነት መታየብ አልችልም መታየብ ተክለኛ ትርጉም የለውም። ግን አልችልም በፍጥነት መታየት ነው እንዴት እንደሆነ አላውቅም። ምናልባት መታየት የሚለውን ልያዘውና በፍጥነት መታየብ እኔ ከማልወዳቸው ደስ ከማይሉኝ ናቸው። ምክንያቱም ቃላቱን በነጌትቭ ነው የተረዳሁት። እና ማለት እኔም ማልወደው አይነት ስሜት ነው ያለው። የቃላቱ እና በፍጥነት መታየብ መታየብ ብዙ ጊዜ እንትን ማለት ነው። አትታበዩ ስንባል እኛ በቤት ውስጥ። አትመጻደቁ ነው አትመጻደቁ አትኩራሩ እንደማለት ነው። እንጃ። መተየብ እኔ አልወድም ደስ አይለኝም። መመጻደቅ ወይ መታየት? በጣም የሚያስታላኝ ጭራሽ ደግሞ ፍጥነት ሲጨመርበትማ ኡ ባሳበት ወይኔ እና ጣራ ነው የሚነካው በፍጥነት መታየብ እና አልችልም አልወድም። ምንድነው? መመጻደቅ ወይ ደግሞ መፍጠን ነገር እኔ እንጃ አላውቅም ብቻ። በፍጥነት መታየብ ለኔ ኔጌቲቭ ቃላት ስለሆነ አልችለውም አልችልም

ያው ትንኞች እኛ አካባቢ በጣም በብዛት ነው ያሉት ምክንያቱም። አካባቢ ነው አንደኛ ሁለተኛ ሀይቅ ዳር አካባቢ ስለሆነ ወንዝ ወራጁ ወንዝ አለ ሀይቅ አለ ስለዚህ ትንኞችም ሆኑ እነዚህ ወባ መሰል። ወባንም ጨምሮ ሁሉም አይነት ትንኛ ለዚህ አካባቢ። ወባም ቢሆን ከባድ ወባ ባትሆንም። ወባ አለ ዞሮ ትንኛ አይደለች ወባ እና አለች እዚህ። ብዙ ጊዜ ጣና ማለት ይሄ ጣና አካባቢ ስለሆነ በውሃ ምክንያት በሙቀት ምክንያት ስለሚመጡ ማለት ነው። እና እዚህ ትንኛ አለ የትንኝ እኛ መከላከያ አለን እንጂ ትንኞች በጣም ብዙ ናቸው። አንዳንድ ጊዜ መልመድ ይጠይቃል ይመስለኛል። እና አዳዲስ ሰዎች ሲመጡ። በጣም ነው የሚጫወቱባቸው በጣም ገላቸው ቀልቶ ነው የማያቸው ተበልተው ማለት ነው። በትንኞች እኛ ግን ለምዶታል። አይበሉንም እኛን አይበሉንም ብዙ ጊዜ መከላከያ ባልዚን አለ። እንደ ትንኝ ሆኖ ተብሎ የተሰራ ባዝሊን አለ። እንደገና ይሄ ኖርማሉ ባዝሊን ይከላከላቸዋል ደግሞ ሰንደል አለ። ትንኞች የሚገድል ሰንደል ከዛ ውጪ ደግሞ የሆነ አፕሊኬሽን አለ እነሱን ድምጽም የሚያወጣና እሱን። አራተኛ ደግሞ የሆነ የሚፈላ አለ መድሃኒት አብሮ የሚፈላ ማለት ነው። በውሃ የሚፈላ እሱን ስናፈላው ይጠፋሉ። ትንኞች እንጂ ትንኞች በአካባቢያችን በጣም መአት አሉ። አደገኛ የሆኑም ያልሆኑም አሉ ብዙ ጊዜ አደገኛ የሆኑት አያጋጥሙንም። አዲስ ሰው አዲስ ደም ነው ብዙ ጊዜም እንትን የሚሉት እንጂ እስካሁን በወባ ተጠቅቼ አላውቅም እግዚአብሔር ይመስገን። በሄድኩበት ቦታ በሙሉ የሚሄድበት አካባቢ ትንኝንም ወባም የማይጠፋበት አካባቢ ነው። ግን እስካሁን በሚገርም ሁኔታ ወባ አላመመኝም። እግዚአብሔር ይመስገን ግን ሙቀታማ አካባቢ ብዙ ጊዜ ስለሚሄድ። ሙቀታማ አካባቢ ደግሞ ትንኝ በጣም ብዙ ጊዜ አለ። በጣም ከባዶቹ ትንኞች የወባ ትንኞችንም ጨምሮ ማለት ነው። እና እኔ እኛ አካባቢ አሉ በጊዜ ነው መስኮታችን ራሱ የምንዘጋው ምክንያቱም ሲመሽ ነው ላይት አይተው ወደ ቤት የሚገቡት እንጂ ቀን ላይ አይገቡም። ማታ ፀሀይ እንደገባች አካባቢ ቶሎ ብለን ምንድነው? መስኮታችንን ቤታችንን እንዘጋጋው ምክንያቱም ትንንኞች እንዳይገቡ። ቀን ላይ መግባታችንን ተከፍቶ ቢውሉም ቢውል ቀን ላይ ትንኞች ወደ ቤት አይገቡምና። እዚሁ በር አካባቢ ይሄ ውሃ መድፊያ ስላለ በተለይ የኔ በር የውሃ መድፊያ እዚህ አቅራቢያዬ ስላለ በጣም ብዙ ትንኞች አሉ። በአካባቢዬ በጣም ብዙ ብዙ ማለት ሊያልቁ አይችሉም። እዚህ ጣና አካባቢ ዳር አካባቢ ስለሆንኩ ነው መሰለኝ አላውቅም። ብዙ ትንኞች አሉ።

ብዙ ጊዜ እኔ ወደ ገበያ የምሄደው ሰው ማይበዛበት ቀናቶች ናቸው። ሰኞ አሁን ለምሳሌ ሰኞ በጧት ብሄድ ደስ ይለኛል። ብዙ እቃዎች ይገባሉ ሰኞ ብዙ ጊዜ። አዳዲስ እቃ ይገባል ቅዳሜ ይሸጥ ይሸጥና ሰኞ ምንድነው እሁድ እረፍት ነው ሰኞ አዲስ ፍሬሽ የሆኑ እቃዎች አዳዲስ ነገሮች ይገባሉና። ብዙ ጊዜ የምሄደው ሰኞ ነው። ግን ሁሌም ኤቭሪደይ አልሄድም። ማለት ሁሌም በሳምንትም አልሄድም። አንዳንድ ጊዜ ነው ሰኞ ከስንት ጊዜ አንድ ጊዜ። ከስንት ከብዙ ጊዜ እስካሁን ከሄድኩ ገበያ ራሱ ስንት ጊዜ ሆነኝ። ሄጄ ከገዛሁ ገበያ ሄጄ አውቃለሁ። ሲጀመር የዛሬ ሁለት ወር ሶስት ወር ሶስት ወር ነው ሁለት ወር የሆነኛ ሶስት ወር ይሆነኛል ብዬ አስባለሁ ከሶስት ወር እንግዲህ በፊት ነው። ገበያ የሄድኩት እስካሁን አልሄድኩም። ምክንያቱም ቤት ነው የምውለው ደስ የሚለው። የኛ አካባቢ አትክልት ይዞ የሚዞር ካሬታ አለ። አትክልቶቹ ሽንኩርተ ጎመን ቲማቲም ቃሪያ ምናምን እያለ ሚዞር ልጅ አለ። ጎመን እያለ የሚዞር አለ። እና እርሱን ጋር ብዙ ናቸው። ከእነሱ ነው የምገዛው ገበያ ድረስ ምን አለፋኝ? ባተርፍ አምስት ብር አስር ብር ነው እሱን ለማትረፍ እዛ ድረስ የታክሲ ነው የሚጨርሰው። ዞሮ እና አልሄድም። ገበያ አልሄድም። የዛሬ ሶስት ወር ሽሮ ለመግዛት ነው የሄድኩት ለመጨረሻ ጊዜ። ከዛ በኋላ ሄጄ አላውቅም። ከዚህ በኋላ እንደውም አልሄድም ምክንያቱም ባሌ ያመጣል ሽሮ። ከዛ ውጪ ትልቅ ነገር አንገዛም ይኸው አሁን ራሱ ጋር ሽንኩርት ምናምን እያለ ነው። ካሬታው እና ገበያ የምንሄድበት ምክንያት የለም። በካሬታ የኛ ሀገር ዘመናዊ ነው እንደሌላው አካባቢ። እንደሌላው ኢትዮጵያ ክፍልም ይሁን እንደሌላው ሀገር። ገበያ ብቻ አይደለም ያለው እኛ ጋር። ወጣቱ ወጣቱ ምንድነው? የሚያደርገው ይሄ በካሬታ በአራት እግር ነው በሁለት እግር የሚሽከረከር። በዛ ሁሉንም አይነት እንትን ይዘው ነው የሚንቀሳቀሱት። እና ሰው ከቤቱ ሳይወጣ እዛው ማለት ከሰፈሩ ሳይሄድ እዛው በር ላይ ሆኖ ይገዛልና። አሁን ራሱ እያሉ ነው ቃሪያ ሽንኩርት ምናምን ቲማቲም ካሮት ድንች ሽንኩርት እያሉ ነው። ራሱ እና ምንድነው? እዚው ነው የምገዛው። ከዛ ደግሞ ጥራጥሬ ምናምን ደግሞ እዚህ ሱቅ አለፈ ፊት ለፊት። ከዛ እገዛለሁ። እና ገበያ የምሄድበት ምክንያት የለም። ምክንያቱም ትልቅ ፋሚሊ አላስተዳደርም በመጀመሪያ ደረጃ እንግዲህ ከሁለት ወር ከአንድ ወር ወይ ከሁለት ወር በኋላ ነው የሚሄደው። ለምንድነው? ጤፍ ለማስፈጨት ብቻ ነው ገበያ የሚሄደው። ጤፍ ለማስፈጨት ብቻ ከዛ ውጪ ለምንም ምክንያት ወደ ገበያ አልሄድም። ቤት ውስጥ ነው የምውለው። ያው አንዳንድ ነገር ከገዛው እዚህ ፊት ለፊቴ ከቤታችን ፊት ለፊት ሱቅ አለ። ፍሩትና የመሳሰሉትን ፍራፍሬ ነገሮች ደግሞ በካሬታ ይዘው የሚዞሩ ልጆች አሉ። እነርሱ ጋር ነው የምገዛው ስለዚህ ገበያ በየትኛውም ቀን አልሄድም። በየትኛውም ቀን ልሄድ ደስ አይለኝም። እና አልሄድም በቃ ገበያ የት አልሄድም በማንኛውም ቀን ገበያ አልሄድም

ብዙ ጊዜ የማደርገው ጫማ ሲልፐር ነው ሲልፐር ወይ ደግሞ ሳንደል ወይ ደግሞ ኤርገንዶ ብዙ ነገር ነው የሚባለው ክፍት ጫማ። እና ብዙ ጊዜ የምጠቀመው እነዚህን ጫማዎች ነው ክፍት ጫማዎች። ምክንያቱም ለጅጅ ለእግሬ በጣም ምቾት አላቸው በጣም ምቾት አላቸው ፍሪ ነው እግሬ በጣም ፍሪ ነው አያብጥብኝም። ለስላሳ ይሆናል እና ይሄ ሂል ጫማ ስለብስብስ ብዙ ጊዜ ምንድነው የሚፈጠረው? እግሬ ተላልቶ ውሃ ቋጥሮ ምናምን ነው። ምክንያቱም ደረቅ የሆኑ ህል ሂል ጫማዎች የሆነ ጎማቸው አንድ ጎማ ምንድነው? አንድ መተላለፊያ ምናምን ያላችሁ ደግሞ በጣም ነው የሚጎዱኝ። በጣም እና ስቲል አሁን የጥምቀት የለበስኩት ጫማ እስካሁን ድረስ እግሬን ውሃ ቋጥሮ ለምጥ በለምጥ አድርጎብኛልና። እኔ የምወደው የሚመቸኝ ሲልፐር ጫማ ሲልፐር ነው። ከዛ ውጪ ደግሞ ቶርሽን ጫማዎች በጣም ደስ ይላል። ምክንያቱም ለስፖርት አንደኛ ሁለተኛ ለእግር ልስላሴ። ጫማዎች ሽፍን ጫማዎች በጣም ምርጥ ናቸው። ለስፖርት ደግሞ የበለጠ ምርጥ ነው። እና እኔ በልጅነቴ ምን አይነት ጫማ ላይ መሰለህ ቶርሽን አይ ማን ነው ሲልፐር ሲልፐር ጫማ ነበረ ሲልፐር ነበረ ሩጫ የምንሮጠው ስፖርት የምንሰራው በጫ ኳስ የምንጫወተው በስሊፐር ነበረ። አሁን ነገሮች ተሻሽለው ሁለት ስሊፐር አድርገዋለሁ። ሁለት ሲልበር አለኝ የድሮ ልጅ የለው አንድ ሲልበር ነው አሁን ሁለት ሲልበር አለኝ። ምርጥ ምርጥ ሲልበረው አሉኝ እነሱን እያስተጋገዝኩኝ እየለበስኳቸው እገኛለሁ። ያው ሁለት አመት ሆኗቸዋል ከተገዙ እስካሁን አላለቁም ምክንያቱም እኔ ጫማ ስለብስ እንዳልጨርስ አድርጌ ነው የምለብሰው ቀስ ብዬ ነው መሬት የምረግጠው። እና በዚህ ምክንያት ጫማ ቶሎ አልጨረስም ቶሎ ባለመጨረስም ቶሎ ጫማ አልገዛልኝ እያለ ነው አርጅታለች በመታጠብ አርጅታለች። ጫማዬ ግን አልገዛልኝ አለ ቶሎ ስለማያልቅ ማለት ነው። እና ፍላት ጫማዎች በጣም እወዳቸዋለሁ። ወደፊት ሀብታም ስሆን ምገዛው ፍላት ጫማ በጣም ምርጥ ምርጥ ጫማዎች ምቾት ያላቸው ጫማዎች በጣም ነው የምገዛው። በእርግጠኝነት በተለይ ቱርክ ሄጄ የማልገዛው የጫማ አይነት የለም። እኔ ለምንድነው አላውቅም። ጫማ ቱርክ ነው የሚሽ ጥሩ ጫማ የሚኖረው ብዬ የማስበው እና ብዙ ጊዜ የማስበው ቱርክ መሄድ ጫማ ይዞ መምጣት በቃ ጫማና ቀሚስ መምጣት ነው። የኔ ሀሳብ እና ቱርክ የመሄድ ሀሳብ አለኝ። ከተሳካ ማሰብ መብቴ ነው። ጫማ ለማምጣት እንደገና ደግሞ ምንድነው አሁን ሀገር ውስጥ ጫማ ለማምጣት የት መሄድ አስባለሁ? ሞያሌ ሞያሌ መሄድ በጣም ነው የማስበው። ምክንያቱም እኔ ጫማ በጣም ነው የምወደው ከልብስም ከምንም በላይ መጀመሪያ ሽቶ እወዳለሁ። ከዛ ቀጥሎ ደግሞ ጫማ በጣም የምወደው የ እንትን አይነት ነው። የምን አይነት ነው? ጫማ በጣም ነው የምወደው። ቆንጆ ልብስ ከመልበስ ይልቅ ቆንጆ ጫማ ለብሶ ዝርክርክ ያለ ልብስ መልበስ ለኔ ይሻለኛል። እና ጫማ ሰዎች ዘንጠው ሲያዩት ሳያቸው መጀመሪያ የማየው ጫማ ነው። እና ጫማቸው ማያምር ከሆነ ለኔ መዘነጣቸው ተራ እንደሆነ ነው የሚታየኝና። ጫማ በጣም ያስውባል ያዘንጣልና ጫማ ግዙልኝ ጫማ ግዙልኝ ጫማ ግዙልኝ ማንን እንደምል አላውቅም። ይሄው ባሌን ይሄን እላለሁ ወንድሜ እላለሁ ማለለው ሰው የለም ጫማ ግዙልኝ ጫማ አምጦልኝ ጅጅጋ ጫማ አምጦልኝ ድሬድዋ አላቸዋለው። ግን አይሰሙኝም ምን ላድርግ አሁን ነው ሰው በነገዴ ነጋዴ ባየሁ ቁጥር ጥሩ ጫማ አምጡልኝ። ብር ሳገኝም እከፍላችሁ እላችኋለሁ እነሱ ግን አይከፍሉኝም። ማን ነው አያመጡልኝም እንደማልከፍል ስለሚያውቁ ማለት ነው። እና ጫማ ፍላት ጫማዎች በጣም ደስ ይሉኛል። ሽፍን ጫማ ሆነው ፍላት የሆኑ ጫማዎች ደስ ይሉኛል ክፍትም እንደዛው ሆነው። ያው ረጅም ስለሆንኩኝ እላለሁ ረጅም ስለሆንኩኝ ያው ሂል ጫማ ብዙ አይመሸኝም። እንደገና የገጠር ልጅ ደግሞ ሂል ጫማ መልበስ በጣም ነው የሚያስጠላበት። በጣም እና ያው የሞዴሊንግ ስራ መስራት አለብኝ ሂል ጫማ ለመልበስ ካለበዛ ግን እነዚህ መካከለኛ የሆኑ ሂሎችና ፍላት ጫማዎች ናቸው። ለኔ የሚስማሙኝ አንደኛው ግን ዋነው ሲሊፐር ነው። ሲልፐር የኔ ውድ ሲልፐር አሁንም እወድሻለሁ እወድሻለሁ ሲልፐር

ቡና በጣም ነው የምወደው። በተለይ ደግሞ የቱርክ ያፈላል ሁኔታዎችን እንትን ዘዴዎችን ባህላዊ አፈላላቸውን በጣም ነው የምወደው። የሆነ አረፋ ያለው ደስ የሚል ወፍራም ቡና በጣም እወዳለሁ። ብዙ ጊዜ ከማኪያቶ ጋር ነው የምጠቀመው። ቡና ከማኪያቶ ጋር ይሄ ትንሽ ምሬቱ ምክንያቱም ሱሳማ አይደለሁም እኔ ሱሰኛ አይደለሁም። እና በዛ ምክንያት የኢትዮጵያ ደግሞ በጣም ይለያል ጠቆር ተደርጎ እሱም ወፍራም ነው። ግን ይሄ በቱርክ አይነት ወይ ደግሞ ማሽን የሚያፈላ አይነት አደጋም በጀበና ስለሚፈላ በጣም ነው የሚጣፍጠው። የኢትዮጵያ እና ኢትዮጵያዊ ሆኖ ቡና ሱስ የሌለበት ያለ አይመስለኝም። በትንሹ ሶስት ስኒ አራት ስኔ አንድ ጊዜ ተፈልቶ ይጠጣል። እና ባህላችን ነው ቡና አፍልተን ረጅም ሰዓት ቁጭ ብለን። መጠጣት እና በዛ ምክንያት እኔ ቡና ሱሰኛ። አልሆንኩም በርግጥ ግን ቡና በጣም ነው የምወደው። ያነቃቃኛል ብቻ አይደለም ደስ የሚል ስሜት ውስጥ ነው ከሆነው

ሰዓት የለኝም የእጅ ሰዓት ቢኖረኝ ደስ ይለኛል ብዙ ጊዜ ሰዓት የምጠቀመው በጥላ ነው በጥላዬ ነው። ከዛ ውጪ ደግሞ እጄ የስልኬ ሰዓት አለ። ከዛ ውጪ የእጅ ሰዓት የለኝም የባሌ የተበላሸ ሰዓት አለ። አሰራውና እለብሰዋለሁ እሱን

አሮጌ አሮጌ ሲሪፐር አለኝ አሮጌ አብዛኞቹ አሮጌ ጫማዎች ብዙ ናቸው። ልብስም አሮጌ የሆኑ ልብሶች አሉ እንደገና ደግሞ አሮጌ የሚል ጫማ። ሙዚቃ ጋር ነው አሮጌ አራዳ የሚሉት። እና አሮጌ እንደዚህ ነው አሮጌ ሲልፐሬ የኔ ቆንዶ ሲልፐር አሮጌ ናት። አሮጌ ሰዎች አሉ አሮጌ ነው የሚባሉ ሽማግሌ ሰዎች

ማስተካከያ ብዙ ጊዜ እኛ የምንጠቀምበት የወጥ ማስተካከያ የሚባል አለ ቅመም ራሱን የቻለ። እና ማስተካከያ ብዙ ጊዜ እኔ የሚመጣው። የወጥ ማስተካከያ። ወጡን ቆንጆ የሆነ የሚያጣፍጥ ነው። ቅመም ነው ራሱን የቻለ ቅመም ነው። ማስተካከያ ይባላል ያ ቅመም። ቆንጆ ጣዕም አለው

ምን ማለት አንድን ነገር ለማጣራት ምንጠቀምበት መንገድ ነው? ብዙ እንትን ትርጉሞች አሉ። ግን ብዙ ጊዜም ምን ማለት ብዙ ማብራሪያ እንዲሰጠን መጠበቅ ማለት ነው። ለኔ